አራት ይላል አራት እንግዲህ የቁጥር አይነት ነው። አራት ማለት ከአንድ እስከ አስር ካሉ ቁጥሮች በአማርኛ ቁጥር ከአንድ ጀምሮ አንድ ሁለት ሶስት አራት እያለ ቁጥሮች ይቀጥላሉ። ስለዚህ አራት ማለት በእንግሊዘኛው ዋን ቱ ስሪ ፎር ብለን የምንይዛት ፎር የምትለዋ የአማርኛ አቻ ትርጉሙ አራት ይሆናል ማለት ነው። እና ስለ አራት ስንዋራ ብዙ ነገሮች ስለ ብዙ ነገሮች ማውራት እንችላለን። በዋናነት በአለማችን ላይ አራት ዋና ዋና ሃይማኖቶች አሉ። አራቱ ዋና ዋና ነው ያልኩት እንጂ በጣም ብዙ ሃይማኖቶች አሉ ግን ዋና ዋና የሚባሉት አርቶዶክስ አለ ፕሮቴስታንት አለ ካቶሊክ እና እስልምና የሚባሉ አራት ዋና ዋና ሃይማኖቶች አሉ። እና ስለእነዚህ ሃይማኖቶችም በዝርዝር ማውራት እንችላለን በርግጥ ግን በዋናነት የምንወያየው ስለ አራት ስለሆነ። የመጀመሪያው ኦርቶዶክስ የሚባለው ኦርቶዶክስ እንግዲህ የግሪክ ቃል ሲሆን ቃሉ ከኦርቶዶክስ ማለት ቀጥተኛ በጥ ያለው እውነተኛ የሚል ትርጉም አለው። ፕሮቴስታንት ደግሞ ፕሮቴስት አድርገው ህይወቱ ያመጹ። በተለይ በኒቂያ ጉባኤ ይመስለኛል ኒቂያ ጉባኤ በሚባለው ጊዜ በሰው ሰባው ላይ ያፈንግጡ የወጡ ፕሮቴስታንቶች ናቸው። ካቶሊኮች በተመሰየኝ በእርግጠኛ ሆኜ መናገር ባልችልም በሆነ ጉባኤ አፈንግጠው የወጡ እንትኖች ናቸው። ከዛ ውጪ እስልምና እንግዲህ ስልምና በጣም በአለማችን ላይ ብዙ ቁጥር ተከታይ ያለው ሃይማኖት ነው። እና እነዚህ አራት ሃይማኖቶች በአለም ላይ በጣም ታዋቂና በአለም ላይ ተጠቃሽ ግንባር ቀደም የሚባሉ የሃይማኖት አይነቶች ናቸው። እና ስለ አራት ስናወራ በጣም ብዙ ነገሮችን ማውራት ይቻላል። አራት ቁጥር የብዙ ነገር ምሳሌ ነው እና አራትን በዚህ መንገድ መተንተን እንችላለን። ነገር ግን አሁን አንዳንዴ ቁጥሮች አምስት ቁጥርም አራት ቁጥርም ብለን ስለእያንዳንዱ ነገር መተንተን ይቻላል። ስለ አምስት ቁጥር ብንሄድ አምስቱ ቅንዋተ ተመስቀል የሚባል አለ። ስለ አንድ ቁጥር ለምሳሌ ስለ ፈጣሪ ልናወራ እንችላለን ፈጣሪ አንድነት እንኖራለን ስለ ሁለት ቁጥር ከሄድን ደግሞ ተመሳሳይ እንትኖች ይኖራሉ አሁን በአጭር ጊዜ እነዚህ ሀሳቦችን ወደ አእምሮዬ መጥቶ ስለ ሁለት ቁጥር መተንተን ላልችል እችላለሁ። ነገር ግን ታሪክን ወደኋላ ብናስብ ስለ ሁለት ቁጥር የተለያዩ ነገሮችን ማውራት እንችላለን። ሶስት ቁጥርም በተወሰነ ለምሳሌ ሶስቱ ስላሴ እንላለን ሶስት ስላሴ እንላለን። በተለይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እያንዳንዱ ቁጥር ከቅዱሳን ጋር ከመላእክት ጋር ከተለዩ ከፈጣሪ ስሞች ጋር የተገናኘ መታሰቢያ አላቸው ከአንድስ ጀምሮ እስከ ሰላሳ ድረስ ማለት ነው። እና እነኚህ መታሰቢያዎችን አንድ ለምሳሌ ልደታ ነው ልደታ ማለት እመቤታችን ድንግል ማርያም። ከአባቷ ከሃናና እናቷ አና አባቷ ጠፋብኝ የእናቷን አባቷ በጣም ይቅርታ የማይረሳ ነገር ነው። ግን ምናልባት በአሰቃይ ስሙን ማስተዋስ ላልችል እችላለሁ። ግን ግንቦት ልደታ ማለት ድንግል ማርያም ግንቦት አንድ ቀን የተወለደችበት ቀን ነው። ስለዚህ ግንቦት ልደታ ይባላል ሁለቱም የራሱ የሆነ ትርጉም አለ ሶስት ባታ ነች። ባታ ማለት ወደ ድንግል ማርያም ወደ ቤተመቅደስ የገባችበት ቀን መሰለኝ አራትም የራሱ እኔም አላውቀው ስለሆነ ነው። አምስት ገብረው መንፈስ ቅዱስ የሚባል ገብረው መንፈስ ቅዱስ ይባላል። ግብፃዊ ጻድቅ መሰለኝ እሱም በአምስት ይታሰባል። ስድስት ቁስቋም ሰባት ስላሴ እያለ በእያንዳንዱ ቀን በኢትዮጵያ ኦርቶዶክስ ወደ ቤተክርስቲያን ምሳሌ እናመዘክራላቸው ይዘከራሉ ይታሰባሉ ማለት ነው። ቅዱሳን በስምንት በዘጠኝ ያለ ለምሳሌ በአስራ ሁለት መልአኩ ቅዱስ ሚካኤል ነው። የመላእክት አለቃ ቅዱስ ሚካኤል የሚታሰበው ሁሌ በየወሩ በአስራ ሁለት ቀን ይታሰባል። በአስራ ሶስትም የራሱ እንትን አለው አስራ አራት አስራ አምስት አስራ ስድስት ኪዳነ ምህረት ማለት ኪዳነ ምህረት እነዚህ ልደታ ኪዳነ ምህረት ባታ ማርያም የሚሉ በዓላት በሙሉ የድንግል ማርያምን መታሰቢያ ናቸው። የሚለዩዠያዩት ምንድነው? በግብር ነው። ለምሳሌ አንድ ቀን የተወለደችበት ነው። ሶስት ቀን ወደ ቤተ መቅደስ የገባችበት ነው። በአስራ ስድስት ከጌታችን ከመዳህኒታችን ከኢየሱስ ክርስቶስ ለአለም ህዝብ ምህረት የጠየቀችበት ነው። እያለ ይለያያል እና አራት

ስምህ ማነው ይላል ስምህ ማነው? ለሚለው ያው ብዙ ጊዜ አንድን ሰው ስያሜውን ለመጠየቅ የምንጠቀምበት ቃል ነው። እና ስምህ ማነው የሚለው አቻ የእንግሊዘኛ ትርጉሙ ዋር ኢዝ ዩር ኔም ዋር ኢዝ ዩር ኔም ብለን የእንግሊዘኛ አቻ የሆነ እንግሊዘኛ ትርጉም አለው ማለት ነው። እና ስምህ ማነው ብለን የምንጠይቅበት ዋናው ምክንያት ምናልባት አዳዲስ ሰዎችን ስንገናኝ እና የማናውቃቸው ሰዎችን ስንገናኝ ሰዎችን ለመተዋወቅና ሰዎች ጋር ለመግባባት ስንል ስምህ ማነው ብለን ልንጀምር እንችላለን። ግን አንድን ሰው እንዳገኘነው ስምም ማነው የሚል ጥያቄ። ላናቀርብ እንችላለን ምክንያቱም ከዛ በፊት እንደምን አለ ስላገኘሁ ደስ ብሎኛል እኔ እንትና አባላለሁ። ብለን ፖላይት በሆነ መንገድ ማለት ትህትና በተሞላበት መንገድ ስሙን ልንጠይቅ እንችላለን ማለት ነው። ከዛ ውጪ ግን ምናልባት አንድን ሰው እንዳገኘነው ስምህ ማነው ብንለው የሚሰማው መጥፎ ስሜት ይኖራል። ምክንያቱም ትህትና የተሞላበት ጥያቄ አይደለም የንቀት ጥያቄ ሊመስል ይችላል። ስለዚህ መጀመሪያ ስላገኘሁ ደስ ብሎኛል ብለን ስለ እሱ ያለንን ክብር ማሳየት መቻል አለብን ለሱ ያለንን ፍላጎት እሱን በማግኘታችን ጥሩ ስሜት እንደተሰማን መንገርና ማሳየት አለብን። ከዛ በኋላ እሱን ከተናገርን በኋላ ግን የራሳችንን ስም በመንገር ቅድሚያ የራሳችንን ስም በመንገር የሱን ስም ሳንጠይቀው ስሙን እንዲነግረን እንዲረዳ ማድረግ እንችላለን ማለት ነው። ማለት ሰላም እንደምን አለ ስላገኘሁህ ደስ ብሎኛል። እኔ እንትን አባላለሁ ስንለው እኔም በጣም ደስ ብሎኛል እኔም እከሌ እባላለሁ ብሎ ይመልስልናል ማለት ነው። ከዛ ውጪ ግን በጣም ትህትና ያልተሞላበት ንግግር ከሆነ በቀጥታ ስምህ ማነው ሊል ይችላል አንድ ሰው ማለት ነው ስምህ ማነው ሊል ይችላል። አንዳንድ ስራዎች ላይ በርግጥ እንደዚህ አይነት ነገሮች የግድ መጀመሪያ ያልኩት ስላገኘሁ ደስ ብሎኛል ስምህ ማነው ስላገኘሁ ደስ ብሎኛል እኔ እከሌ እባላለሁ የሚለው ቃል። ውጭ ላይ በአጋጣሚ ለ በሆነ አጋጣሚ ለምን ተዋወቀው ሰው የሚያገለግል። መግባቢያ እንጂ ለምሳሌ ስራ አካባቢ የሆነ ስራ እየተመዘገብን ስላገኘሁ ምናምን ደስ ብሎኛል ስምህ ማነው ላይል ይችላል። ቀጥታ ምንድነው የሚለው ስምህ ማነው ነው። የሚለው ቀጥታ ስምህ ማን ይባላል ወይ ስምህ ማን ነው? ስምህ ማን ይባላል ወይም ስምህ ማን ነው? ተመሳሳይ እንትን ስላለው ምናልባት ይሄ ፖላይት ነገር ላይኖር ይችላል ስራ ቦታ አካባቢ ማለት ነው። እና ያኛው መጀመሪያ ያልኳችሁ ነገር መጀመሪያ የተናገሩት ከስራ ቦታ ውጪ በሚሆንበት ሰዓት እና ሰዎችን አዳዲስ ሰዎችን ስንገናኙ ውጭ ላይ እነዛን ሰዎች ራሳችንን ለማስተዋወቅ የምንሄድበት መንገድ እንጂ ስራ ቦታና የተለያዩ ነገሮችን ለማድረግ በምንሰበሰብበት ሰዓት የምናደርገው ንግግር አይደለም ለምሳሌ ስብሰባ ላይ ወይ ምናምን ራሳችንን ስናስተዋውቅ ስምህ ማነው ብሎ መድረክ መሪው ወይም ፕሮግራም የሚመራው አካል ስምህ ማነው ብሎ ሊጠይቀን ይችላል ማለት ነው። እና ይሄ ትህትና ያልተሞላበት ንግግር ነው ማለት አይቻልም ምክንያቱም ስብሰባ ነው። የስራ ቦታ ነው። እዛ ቦታ ላይ ስላገኘሁህ ደስ ብሎኛል ብሎ በጣም ብዙ ዝባዚንኪዎችን አውርቶ እኔ እከሌ እባላለሁ ብሎ እንትን ላይል ይችላል ምክንያቱም አንደኛ የጊዜ ገደብ አለ ጊዜ ገደብ አለ ሁለተኛማ ሁለተኛ እዛ እንትን ውስጥ ሁለት ሰዎች ብቻ አይደለም ያሉት በጣም ብዙ ሰዎች አሉት አሉ። ስለዚህ የነዛን ጊዜ ለመቆጠብ የነዛን እንትን ክብ ማለት ለማክበር እነሱንም ዝም ብለን የራሳችን አካሄድ መሄድ የለብንም ስብሰባው የሚያዘውን ሌሎች እንዳሉ ታሳቢ ውስጥ አስገብተን መንቀሳቀስ መቻል አለብን። ከዛ ውጪ ግን ብቻችን ከሆንንና ብቻችን ከሆንንና ሌላ ሰው አካባቢያችን ከሌለ አዳዲስ ሰዎችን ስናገኝ መጀመሪያ እንዳልኩት ነው። መጀመሪያ የተናገሩት ነገር ማለት በጣም ትህትና የተሞላበት መንገድ ሰዎችን የሚያስከፋ እኛም በማግኘታቸው ደስ ሊላቸው እንዲገባ አድርገን ራሳችንን ማስተዋወቅ ልክ ራሳችንን ስናስተዋውቅ እነዛ ሰዎች ደግሞ በመልሳቸው ራሳቸውን ያስተዋውቃሉ ማለት ነው በምላሹ ራሳቸውን ያስተዋውቃሉ ማለት ነው። ከዛ ውጪ ግን ስምህ ማነው የሚለው ቃል ብዙ ጊዜ ሁለት ሰዎች ለመተዋወቅ የሚጠቀሙበት ቃል ላይሆን ይችላል። ብዙ ሰዎች በተሰበሰቡበት አካባቢ መድረክ መሪው ሰዎችን እየጠየቀ ስም የሚጠይቅ ከሆነ ሰዎችን እያስነሳ እየጠራ የሚጠይቅ ከሆነ ስምህ ማነው ይላል ስምህ ማን ይባላል ወይ ስምህ ማነው ራስህን አስተዋውቅ ሊል ይችላል ማለት ነው። እና በዚህ መንገድ ስምህ ማነው የሚለውን መግለጽ ይቻላል አመሰግናለሁ

ፀሀይ ፀሀይ የሚለው ቃል የተለያየ ትርጉም ይሰጣል። የመጀመሪያው የቀጥታ ትርጉሙ ፀሀይ ማለት የሚታየው ነገር ነው ፀሀይ ማለት ይቺ ለአለም ብርሃን የምትሰጠዋ ቁስ ማለት ነች። ፀሀይ ማለት ግን በሌላ አትርጓጉም ፀሀይ እንደ ብርሃን እንደ ብርሃን ማለት ፀሀይ ማለት እንደ ፊውቸር ጥሩ ፊውቸር ጥሩ አተያይ አይነት እንትን አለው ማለት ነው። የቁም ትርጉሞች አይደለም። እና ፀሀይ የሚለው የተለያዩ የሰው ስሞች አሉ ፀሀይ የሚባል በጣም ብዙ የሰው ስሞች አሉ በተለይ እኛ ሀገር ላይ ፀሀይ የሚባሉ የሰዎች ቁጥር በጣም ብዙ ናቸው። እና ከሌለ እኮ ፀሀይ ነው ማለት ብሩህ ነው ግልጽ ነው ለማለት እንጠቀምበታለን። ከዛ ውጪ ፀሀይ የሚለው ብርሃን ጥሩ ብራይት የሆነ ነገር ለመግለጽ እንጠቀምበታለን ማለት ነው። እና በዚህ በዚህ መንገድ ፀሀይን መግለጽ እንችላለን። እንግዲህ ስለ ፀሀይ ስናወራ ፀሀይ በዋናነት ለአለም የተፈጠረችበት ምክንያት ሁለት ነው። የመጀመሪያው ብርሃን ለመስጠት ነው ሁለተኛው ደግሞ ሙቀት ለመስጠት ነው። እንግዲህ የሰው ልጅ ብርሃን ይፈልጋል ሙቀትም ይፈልጋል እና ብርሃንና ሙቀት የሚያገኘው በዋናነት ከፀሀይ ነው ማለት ነው። ከፀሀይ ነው የፀሀይ ሙቀቷ ከሚፈለገው በላይ የሚጨምር ከሆነ ለሰው ልጅ ጉዳት ያስከትላል። ከሚፈለገው በታች ከሆነ ደግሞ ፀሀይ ሙቀቷ በዛው ልክ ጉዳት አለው ስለዚህ መካከለኛ ሙቀት ለሰው ልጆች ፀሀይ ስታበረክት ጤናማ የሆነ ተፈጥሮ ይኖራል ማለት ነው። ከዛ ውጪ የሙቀት መብዛቱ የሙቀት መብዛቱ ምናልባትም በአለማችን ላይ ከፍተኛ የሆነ የሰዎች ወይም የቃጠሉ የእሳት ቃጠሉ ሊፈጠር ይችላሉ በተለይ ሳሃራ አካባቢ በራዎች ላይ ከፍተኛ የሆነ ቃጠሎ ይፈጠራል ብዙ ጊዜ በየአመቱ ማለት ነው። እና ስለ ፀሀይ ስንዋራ የፀሀይ መሬት ናት የምንዞረው ፀሀይ ናት የምትዞረው የሚል በጣም አከራካሪ ነገሮች ይነሳሉ በፀሀይ ዙሪያ። በተለይ እኔ አሁን የማስታውሰው ወደ ሶስት አራተኛ ክፍል አምስተኛ ክፍል አካባቢ እያለን መሬት ፀሀይን ትዞራለች የሚል እንትን ነበረ ፀሀይ ሳትሆን የምትዞረው መሬት ናት የምትዞረው ብሎ ሳይንስ ሲያስተምር ብዙ ሰዎች ግራ ይጋቡ ነበረ። በጣም ሁላችንም ግራ እንጋባ ነበረ ምክንያቱም እንዴ መሬት የምትዞር ከሆነ እኮ የምናያቸው ነገሮች በሙሉ ፊታቸውን ዞሮ ማግኘት መቻል ነበረብን። ስለዚህ ሁሉም ነገር ዞሮ አያውቅም እስከዛ ድረስ መሬት ስትዞር አይቼ አላውቅም። ብሎ የሚከራከር ሰው ነበረ ምክንያቱም የተረዳንበት መንገድ በዛ ሰዓት ልክ ስላልነበረ ማለት ነው። እና በሳይንስ መሬት ፀሀይን ትዞራለች መሬት ፀሀይን በምትዞርበት ሰዓት የመሬት ዞረት ደግሞ ሁለት አይነት ነው ማለት ነው። አንደኛ በዛቢዋ ላይ ትዞራለች በራሷ አዛቢያ ላይ መሬት ትሽከረከራለች ሁለተኛ ደግሞ በአለም በፕላኔቶች ፕላኔቶች ጋር አብራ ትዞራለች ማለት ነው። እና ፀሀይ በራሷ ዛቢያ ላይ በሃያ አራት ሰዓት ውስጥ ሙሉ ለሙሉ ሶስት መቶ ስልሳ ዲግሪ መዞር ትችላለች። በፕላኔቶች ደግሞ በሶስት መቶ ስልሳ አምስት ቀን ውስጥ በሶስት መቶ ስልሳ አምስት ቀን ውስጥ ሙሉ ለሙሉ ሶስት መቶ ስልሳ ዲግሪ ዙራ ትጨርሳለች ማለት ነው። ያ ማለት በራሷ ዛቢያ ላይ ለመዞር ወይም ለምሽከርከር በፍጥነት የምትሽከረከር ሲሆን በአለም ዙሪያ ወይም በፕላኔቶች በህመም አሯ ላይ ለመዞር ደግሞ ቀስ እያለች ትዞራለች ማለት ነው ሙሉ ለሙሉ እዛ ለመድረስ ስንት ይፈጅባታል? ሶስት መቶ ስልሳ አምስት ቀን ይፈጅባታል ማለት ነው። እና የፀሀይ ለምሳሌ የፀሀይን ብርሃን የምናገኝበት እና ጨለማ የሚሆንበት ዋናው ምክንያት መሬት በምትዞርበት ሰዓት መሬት ለፀሀይ ያንድን ርቀትና ቅርበት ነው የሚወስነው ማለት ነው። ሙሉ ለሙሉ ለፀሀይ በምንቀርብበት ሰዓት የፀሀይ ሙቀት በጣም ከፍተኛ ይሆንና ሙሉ ለሙሉ ብርሃን እናገኛለን ማለት ነው። ነገር ግን መሬት ዞራ መሬት ዞራ ከፀሀይ በምንርቅበት ሰዓት እና የፀሀይ ብርሃን የሚጠፋበት ማለት ሙሉ ለሙሉ ከፀሀይ የምትርቅበት የምትርቅበት ጊዜ ላይ ነው ያለነው ማለት ነው። ለምሳሌ ቀን ሰባት ሰዓት አካባቢ ከስድስት ሰዓት እስከ ሰባት ሰዓት ያለው ማለት እኛ እኛ ያለንባት የመሬት አካል ለፀሀይ በጣም ቅርም የምትሆንበት ጊዜ ማለት ነው። ማታ ሌሊት ስድስት ሰዓት ማለት ደግሞ ከፀሀይ የምትርቅበት የምንረቅበት

ላክ ይላል ላክ የሚለው የእንግሊዘኛ አቻ ትርጉሙ ሴንድ ሴንድ ላክ እንደማለት ነው። እና ሴንድ የሚል ትርጉም አለው። እና ስለ ላክ ስናወራ የተለያዩ ለተለያዩ ነገሮች ላክ ብለን ልንናገር እንችላለን። ለምሳሌ መልእክት ላክ እንላለን። መልእክት ላክ ስንል ከአንድ ሀገር ወደ አንድ ሀገር ሊሆን ይችላል መልእክት የሚላከው ከአንድ ሰው ማለት ከግለሰብ ቅርብ ቅርብ የሆኑ ሰዎች ከአንድ ሰው ወደ አንድ ሰው ላክ ሊባል ይችላል። የተለያዩ መልእክቶችን ከተለያዩ ሰዎች ወደ ሌሎች ሰዎች የምንልክበት ነገር ላክ ብለን እንናገራለን። ስለ መልእክት ስንዋራ እንግዲህ ከዚህ በፊት ለመላክ ስንጠቀምባቸው የነበሩ የመልእክት መለዋወጫና መላኪያ መንገዶች በጣም አስቸጋሪና ሰልች እንደነበሩ ሁላችንም እናውቃለን። እና እንግዲህ ከበፊት መጀመሪያ መጀመሪያ ከፖስታ በፊት ማለት ነው ሰዎች የሚላላኩት በምንድነው? በአዛዣቸው ለምሳሌ ነገስታት የሚባሉት ንጉሶች መልእክት የሚልኩት በሰው በኩል ነው ማለት ነው። አንድ ሰው ከዚህ ወደ ከአዲስ አበባ ባህር ዳር መልእክት መላክ ቢፈልግ ደንገጡሮችን ወይም ታዛዦቹን ሰራተኞቹን ጽሁፉን ይጽፍና ለእነሱ ወደዚህ ሀገር ወደ ከሌ የሚባል ንጉስ ውሰዱት ይላል። እነዛ ሰራተኞችም የተላከውን መልእክት ይዘው ወደ የሚላክለት አካል ይሄዳሉ። የሚገርመው እነዛ ሰዎች የሚላክልበት የሚላክለት አካል ጋር ለመድረስ ወራትን እና ብዙ ቀናትን ሊፈጁ ይችላሉ ማለት ነው። ነገር ግን ስራቸው ግዴታቸው ስለሆነ ይሄን ወራትና ብዙ ቀናትን ተጠቅመው መልእክቱን ለሚላክለት ሰው ያደርሳሉ ማለት ነው። እንደዛ በሚያደርሱበት ሰዓት የሚገጥማቸው በመሃል ብዙ ፈተናዎች አሉ። ሽፍቶች አሉ። ይደበደባሉ ሊገደሉም ይችላሉ መጥፎ ነገሮች ሊገጥማቸው ይችላል። በዚህ በዚህ መንገድ ይሄን ይሄን ሁሉ አልፈው መልእክቱን ይዘው ወደሚመለከተው አካል ይሄዳሉ። ማለት ነው እና ያ በጣም ትራዲሽናል ዌይ ኦፍ ሴንዲንግ ሚሴጅ የሚባለው ነው በጣም ባህላዊ መንገድ ነው። በጣም የወረደ የሚባል አይነት የመልእክት አላላክ መንገድ ነው። ግን እሱ ነገር ካለቀ በኋላ እና ሌላ አዲስ ዘመናዊ ቴክኖሎጂ በመጣ ሰዓት የምንለላክበት የነበረው መንገድ ተቀይሮ ወደ አደገ እና ወደ ፖስታ ተቀየረ ማለት ነው። ፖስታ የምንፈልገውን ነገር ለምሳሌ ከባህር ዳር አዲስ አበባ መላክ ብንፈልግ ባህር ዳር ላይ ያለ የፖስታ ቢሮ ይኖራል። አዲስ አበባ ላይ ያለም ሌላ የፖስታ ቢሮ ይኖራል። ስለዚህ ሁለቱ የፖስታ ቢሮዎች እርስ በእርሳቸውን ይላላካሉ። አዲስ አበባ ላለው የፖስታ ቢሮ ወደ ባህር ዳር መላክ ብንፈልግ አዲስ አበባ ሄደን የኛን አድራሻ የኛን ስም የምንልክበትን አድራሻ እና የሚቀበለንን አካል ሙሉ መረጃ ከጻፍን በኋላ በፖስታ ውስጥ አሽገንና የምንፈልገውን እቃ አስቀምጠን አዲስ አበባ ላለው ፖስታ ቤት እናስገባለን ማለት ነው። አዲስ አበባ ያለው ፖስታ ቤት አስፈላጊውን ፕሮሰስ ከጨረሰ በኋላ እንግዲህ ፖስታ ቤቶች አሁን ላይ መልእክት የሚለዋወጡት በአየር ትራንስፖርት እና በእግር ወይም በመኪና ማለቴ ነው በእግር ሳይሆን። የመኪና ትራንስፖርት ላንድ እና ኤር ትራንስፖርት ተጠቅመው ነው መልእክት የሚላላኩት። በዛ ተጠቅመው አስፈላጊውን ሂደት ካለፈ በኋላ ያ መልእክት በመኪና ወደ ባህር ዳር ይላካል ማለት ነው። በመኪና ወደ ባህር ዳር ከተላከ በኋላ ባህር ዳር ለመግባት ምናልባት በመኪና የሚሄድ በላንድ ትራንስፖርት የሚሄድ ከሆነ አንድ ቀን ወይ ሁለት ቀን ሊፈጅበት ይችላል። በፊት በፊት አንድ ቀን ይፈጅ ነበረ። አሁን ግን የጊዜው ክብደት የጸጥታ ሁኔታ ሀገሪቱ ውስጥ ባለው መጥፎ ወቅታዊ ሁኔታ ምክንያት በአንድ ቀን ስለማይደርስ ሁለት ቀን በሁለት ቀን ይደርሳል። ስለዚህ ከአዲስ አበባ ባህር ዳር በሁለተኛ ቀኑ የተላከ መልእክት ይደርሳል ማለት ነው። በፕሌን ከሆነ ወይም ኤር ትራንስፖርት የሚጠቀም ከሆነ ግን በአንድ ቀን ይደርሳል። በዚህ መንገድ አሁን ላይ መልእክት ይላላካሉ። እና ላከ ላክ ከሚለው ጋር በተገናኘ አሁን ያ የፖስታ አገልግሎት ሙሉ ለሙሉ እየጠፋ ዲጂታል እየሆነ ነው። እድሜ ለሶሻል ሚዲያ መልእክቶችን መቀየር የምንችለው በሰከንዶች ልዩነት ሶሻል ሚዲያ ላይ የምንፈልገውን ነገር ወደ ዲጂታል እየቀየርን መላላክ የምንችልበት ዘመን ላይ ደርሰናል። እና ስለላክ ስናዋራ የመላክን አመጣጥ

ነጭ ይላል። ነጭ እንግዲህ የቀለም አይነት ነው የተለያዩ የቀለም አይነቶች አሉ። ነጭ አለ ጥቁር አለ ቀይ አለ ቢጭ አለ ሰማይ አለ እነዚህ የተለያዩ የቀለም አይነቶች መካከል ነጭ አንደኛው ነው ነጭ ለሚለው እንግሊዘኛ አቻ ትርጉሙ ዋይት የሚል ትርጉም አለው ዋይት ማለት እንግዲህ በአማርኛ ነጭ ነው። ነጭ እንግዲህ የተለያዩ ምሳሌዎች ይደረጋል ነጭ ነጭ ንጽህና ምሳሌ የተደረጎ ይወሰዳል። የንጽህና ምሳሌ ተደርጎ ይወሰዳል የደስታ ምሳሌ ተደርጎ ይወሰዳል። የሀሴት ምሳሌ ተደርጎ ይወሰዳል። ይሄ ነጭ ለሚለው ተቃራኒው ደግሞ ጥቁር ነው እና ጥቁር አንዳንዴ የቆሻሻ ምሳሌ ተደርጎ ይወሰዳል የሀዘን ምሳሌ ተደርጎ ይወሰዳል። በዚህ መንገድ ነው የሚገለጸው። ለምሳሌ ነገስታት በድሮ ጊዜ በሚያዝኑበትና ኃጢአት ሰርተው ኃጢአታቸው ይቅር እንዲባል ሀገራቸው ከጥፋት ነፃ ከጥፋት እግዚአብሔር እንዲመራት ፈጣሪያቸው ከጥፋት እንዲምራቸው በወንጀላቸው ምክንያት እንዳይጠፉ እግዚአብሔርን ሲለምኑ አመድ ነስንሰው ማቅለፍ ሰው አለቀሱ ጸለዩ የሚል መጽሐፍ ቅዱስ ላይ እናያለን። አመድ ለነስን ሰው ማቅ ለብሰው ሲባል ማቅ ያዘን ምሳሌ ነው። አመድ የቆሻሻ ምሳሌ ነው ማለት ነው። እና ማቅ ማለት እንትኑ ቀለሙ ጥቁር ነው። ጥቁር ቀለም ያለው የሀዘን ምሳሌ እንደሆነ ያሳያል በሀገራችንም ሰው ሲጎዳ ሰው ሲሞትበትና ከመጠን በላይ ሲያዝን። የሰው ልጅ ወይም ሰዎች ሙሉ ለሙሉ ልብሳቸውን ወደ ጥቁርነት ይቀይራሉ ማለት ነው። እና ጥቁር ማለት የነጭ ተቃራኒ ነው። ነጭ ደግሞ በዓላት ደስታ ሲሆን ነጭ ልብስ ይለበሳል። ብዙ ጊዜ ቤተክርስቲያን አካባቢ ቤተክርስቲያን አካባቢ ቀሳውስትና መነኮሳቱ በርግጥ መነኮሳቱ እንኳን ነጭ አይለብሱም ከዛ ውስጥ ነጭ እለብሳለሁ ነጭ እይታችን የሚላታችን ኢየሱስ ክርስቶስ ምሳሌ ነው። መላእክት ነጭ የነጭ ምሳሌ ናቸው። ጌታችን በእንደ ዘይት ተራራ ሲገለጥ አንጸባርቆ ነጭ ሆኖ ብርሃን ሆኖ ነው እና የነጭ የብርሃን ምሳሌ ነው ነጭ የሰላም ምሳሌ ነው ነጭ የጌታችን የመላእክታችን ኢየሱስ ክርስቶስ የመገለጥ ምሳሌ ነው ማለት ነው። ብዙ ጊዜ እንግዲህ ጦርነት ባለባቸው አካባቢዎች እንኳን ስታዩ አንዳንድ የሰላም ገለልተኛ የሆኑ አካሎች ነጭ ባንዲራ ይዘው ይሄዳሉ ያ ማለት የሰላም ነን የሰላም ተጓዝ ነን እንደማለት ነው። ነጭ ባንዲራ ይዘው ይንቀሳቀሳሉ ነጭ ነገር ይዘው ከቦታ ወደ ቦታ ይንቀሳቀሳሉ። እና እነዚህ ነጭ የያዙ ሰዎችን መምታት አይቻልም ማለት ነው። ወይም እነሱን መተናኮስ አይቻልም። ምክንያቱም የሰላም ምሳሌ ስለሆነ እና ነጭ ነገር ይዘው ሲንቀሳቀሱ የሚመቱ ከሆነ የሚመታው አካል የአለም አቀፍ ህግን ጥሷል እንደማለት ነው። አለም አቀፍ ህግ ነጭ የሰላም ምሳሌ ነው። ነጭ የ የጦርነት ምሳሌ አይደለም ማለት ነው። እና ስለ ነጭ ስንዋራ እንደዚህ አይነት ትንታኔዎችን መስጠት ይቻላል። ነጭነት እንግዲህ ብዙ ትርጉም ይነዋል ነጭ ከሌኮ ነጭ ነው ማለት ምንም አያውቅም ለማለትም ይሆናል። ባዶ ነው እንደማለት እውቀት የለውም። አይ ከሌኮ ነጭ ነው ይባላል። ምንም ዋጋ የለውም እንደማለት ነው እና። በተለይ አሁን አሁን ዘመኑ በከፍተኛ ሁኔታ አለም አንድ የሆነች ባለችበት ሁኔታ በአለማችን ላይ የዘረኝነት መጠን እየጨመረ እና በጥቁሮች እና በነጮች መካከል ያለው ልጅነት እየሰፋ በመጣበት ጊዜ ስለ ነጭና ስለ ጥቁር ማውራት ምናልባትም ከባድ ሊሆን ይችላል። ነጭ የሚለው እንግዲህ በዘረኝነት ቀለማቸው እውነት ያሉ የቆዳ ቀለማቸው ቀይ የሆኑ ነጮች ይባላሉ። በተለይ ደግሞ አፍሪካውያን እና እንዲሁም ከአፍሪካውያን በተጨማሪ አንዳንድ የኤዥያ እና የደቡብ አሜሪካ ሀገራት የቆዳ ቀልማቸው በጠቆር ያለ ነው በተለይ አፍሪካውያን ሙሉ ለሙሉ ጥቁር በሚባል ሁኔታ የቆዳ ቀለም አላቸው ማለት ነው። ከጥቂት የአፍሪካ ሀገሮች ዜጎች በስተቀር ጥቁር የሚባል ከለር አላቸው። እና እነኚህ ጥቁሮችን ነጮች ሲሰድቧቸውና በዘረኝነት ሲተነኩሷቸው እንመለከታለን። በተለይ ግን በዚህ ዙሪያ ስናነሳ ይሄ ልክ ገደብ ሊኖረው ይገባል እንደዛ ካልሆነ የዘረኝነት መጠኑ በከፍተኛ ሁኔታ እየጨመረ አስቸጋሪ ነገር ውስጥ ልንገባ ስለምንችል። ዘረኝነትን በነጭና በጥቁር መካከል ያለውን ልዩነት የሚያ

መኪና ስለ መኪና ስናወራ እንግዲህ በጣም በሰፊው ሊያስወራ የሚችል ነገር ነው መኪና ማለት። መኪና ይመስለኛል የተፈጠረው ከሁለት 'ሴንቸሪ' በፊት ወይም በአሥራ ዘጠኝ በአንድ ሺህ ስምንት መቶ አካባቢ መኪና ተፈጥሯል። እንግዲህ ወደ ሀገራችን እንኳን መኪና የገባው በአጼ ሚኒሊክ ዘመነ መንግስት ነው። በዛ ዘመን እንግዲህ እንደሚታወቀው አጼ ሚኒሊክ በጣም ብዙ አዳዲስ ቴክኖሎጂዎችን ከውጭ ያስገቡበት ለሀገራችን ሰዎች ያስተዋወቁበት ዘመን ነበር። እና ያ ዘመን ለእሳቸው በጣም ፈተና የሆነው ነገር አፄ ምኒሊክ የሚያስገቧቸውን አዳዲስ ቴክኖሎጂዎች ህብረተሰቡ በቀናነት ሊቀበሏቸው አልቻሉም ነበረ። የሰይጣን ስራ ነው በሚል አጼ ምኒልክን የተቿቸው እንደነበረ የታሪክ መዛግብት ያወሳሉ። እና ስለ መኪና ስናወራ መኪና እንግዲህ አቻ የእንግሊዘኛ ትርጉሙ 'ካር' የሚል ይሆናል ማለት ነው። እና ስለ መኪና አፈጣጠር ስለ መኪና ከጥንት ጀምሮ አሁን እስካለንበት ጊዜ ድረስ መኪና እድገቱ እንዴት ነው የሚለውን አሁን ያሉ የመኪና አይነቶች እና ዘመናዊነታቸውስ ምን ይመስላል የሚሉ ነገሮችን በስፋት ማውራት እና መነጋገር እንችላለን ማለት ነው። ስለዚህ መኪና ወደ ሀገራችን የገባው በአጼ ሚኒሊክ ዘመነ መንግስት በአንድ ሺህ ዘጠኝ መቶ ዘጠናዎቹ አካባቢ ወይ በአንድ ሺህ ስምንት መቶ ዘጠና ወይ በአንድ ሺህ ዘጠኝ መቶ አካባቢ መኪና ከውጭ ወደ ሀገራችን በአጼ ምኒልክ አማካኝነት ከመጣ በኋላ አጼ ምኒልክ በአዲስ አበባ ጎዳናዎች ላይ ለመጀመሪያ ጊዜ የተንሸራሸሩ መሪ ናቸው በመኪና ማለት ነው። እና በዛ ሰዓት በዛ ሰዓት ብዙ ሰዎች የሚሽከረከረው መኪና የሚንቀሳቀሰው መኪና ነፍስ ያለውና የሚያውቅ ብሎ የሚያስቡ ብዙ ሰዎች ነበሩ። ምክንያቱም በጊዜው ሀገራችን ውስጥ ያለው የሰው የመረዳት አቅምም ዝቅተኛ በመሆኑ ምክንያት ሰው አዳዲስ ቴክኖሎጂዎችን የመቀበል አቅሙ ዝቅተኛ ነበረ የመረዳት አቅሙ ዝቅተኛ ነበረ። በዛ ምክንያት መኪና ሲገባ ብዙ የሀገራችን ህዝቦች ተደናግጠዋል። እንደ አዲስም እንደ አዲስ ነገሩን ወደ ሌላ መንገድ የወሰዱትም አሉ። ለምሳሌ ስልክ ሲገባ ስልክ ሲገባ አሁን ብዙዎቹ አጼ ሚኒሊክን ተቃውሟቸዋል የሰይጣን ስራ ነው። እንዴት እዚህና እዛ ሆኖ ሰው ሊያወራ ይችላል። ሰው እንዴት ብቻውን ሊያወራ ይችላል። ይሄማ ሰይጣን ነው። የሚል በጣም ብዙ በተለይ በቤተክርስቲያን አካባቢ የሃይማኖት መሪዎች የሚባሉት የሃይማኖት ተከታዮች አክራሪ የሃይማኖት ተከታዮች የሚባሉት ለሚመጡ አዳዲስ ቴክኖሎጂዎች ህዝቡ እንዳይቀበል ትልቅ ተግዳሮት ሆነው እንደነበረ አንድአንድ የታሪክ ምሁራን ያስረዱናል። የተጻፈው የታሪክ መዛግብት ያስረዳሉ ማለት ነው። እና ስለ መኪና፣ ስለ አውሮፕላን፣ ስለ መርከብ ስለተለያዩ ነገሮች ሰፋፊ መረጃዎችን መነጋገር እንችላለን። ግን መኪና ከዛ ከመጀመሪያውኑ ተነስቶ አሁን ያለበት ደረጃ ሲደርስ እንዴት እዚህ ደረሰ የሚለው በጣም ወሳኝ ጉዳይ ነው። እንግዲህ ስለ መኪና ስናወራ ከመኪና ጋር የሚያያዘው ምንድነው የነዳጅ ጉዳይ ነው ነዳጅ በጣም ወሳኝ ነገር ነው። ነዳጅ ከሌለ ከዚህ በፊት እንግዲህ ባለው እንትን መኪና መንቀሳቀስ አይችልም ነበር። ግን የነዳጅ መኪኖዎች ቀስ በቀስ ሞተራቸውን ወደ ኤሌክትሪክ ሀይል እንዲቀይሩ በማድረግ በከፍተኛ ሁኔታ በጀርመን እና በቻይና ያሉ ሳይንቲስቶች ኤሌክትሪክ መኪና ሞተራቸው ኤሌክትሪክ እንዲጠቀም ባትሪ ኤሌክትሪክ ሀይልን የሚቆጥብ ባትሪ እንዲሰራ እና መኪኖቹ እንዲጠቀሙ በከፍተኛ ሁኔታ አሁን እየተሰራ እና የአለምን የመኪና ገበያ እያጥለቀለቀ ያለው የኤሌክትሪክ መኪና ነው ማለት ነው። እነዚህ የኤሌክትሪክ መኪኖች በዋናነት ከፍተኛ ወጪ የሚያስወጣውን ውድ የሆነውን የነዳጅ ሀይል ወደ ኤሌክትሪክ በመቀየር ወደ ኤሌክትሪክ በመቀየር ከፍተኛ የሆነ ገንዘብ የሚቆጥቡ የመኪና አይነቶች ናቸው። በገንዘብ ብቻ አይደለም። እንግዲህ አለማችን ላይ ከፍተኛ የሆነ የአየር ብክለት እየተከሰተ ነው። ይህ የአየር ብክለት ደግሞ ምንሻው በዋናነት ከመኪኖች የሚወጣው ከርቦን ሞኖኦክሳይድ ጋዝ ነው ማለት ነው። ይህ ካርቦን ሞኖኦክሳይድ ከመኪኖች የሚወጣ የምንጠቀመው ነዳጅ ስለሆነ ነው። ስለዚህ ስለ መኪና ስንዋራ ስለ ኤሌክትሪክ ማኪኖች አሁን ላይ መብዛት እና

ግብር ይላል ግብር የእንግሊዘኛ አቻ ትርጉሙ ምንድን ነበረ ግብር ግብር እውነት ለመናገር በእርግጥ አውቃለሁ ግን ቆይቼ እነግራችኋለሁ የእንግሊዘኛ አቻ ትርጉም አለው፤ እና ግብር በዋናነት ሰዎች አንድ ሀገር ውስጥ የሚኖሩ ሰዎች፤ ከመንግስት ፍቃድ ተቀብለው ንግድ ይነግዳሉ ንግድ በሚነግዱበት ሰዓት መንግስት ለሚያደርግላቸው ጥበቃ መንግስት ለሚያደርግላቸው እንክብካቤ ለመንግስት አስፈላጊውን ከሚሰሩት ላይ አስፈላጊውን ክፍያ ይከፍላሉ እና ይህ የሚከፍሉት ነገር ምን ይባላል ግብር ይባላል ግብር ማለት እሱ ነው ግብር ከጥንት ጀምሮ ያለ ነገር ነው፤ ከጥንት ጀምሮ ሰራተኞች ለመንግስት ግብር ይከፍላሉ። ለመንግስት ግብር ይከፍላሉ ጥንት እንኳን በእስራኤል ሀገር ቄሳር ጌታችን ወደ አይነታችን ኢየሱስ ክርስቶስን ሲከሱት የቄሳርን ለራሱ ያደርጋል የሚል ነበር እና ይሄ የሚያሳየው ምንድነው ከጥንት ጀምሮ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚል አስተምሮ ነበረ ያ ማለት ማለት ነው እግዚአብሔር ለሚሰጠን አገልግሎት ከእግዚአብሔር ለምናገኘው በረከት ከእግዚአብሔር ለምናገኘው ጸጋ ለእግዚአብሔር መስጠት አለብን ማለት ነው፤ በሌላ መንገድ ደግሞ ምድራዊ መንግስት ምድራዊ ሀይል እንግዲህ ከእግዚአብሔር በታች ምድር ላይ የሚገዛን መንግስት የሚባለው አካል ነው እሱ አካል እኛ ለምናደርገው እንቅስቃሴ እኛ ለምናደርገው ስራ የጥበቃ ስራ ይሰራል እንግዲህ ሪያሊቲው መሬት ላይ እውነት ይጠብቀናል አይጠብቀንም ሌላ ጉዳዩ ሆኖ ግን ኢምፕሪ ሲምፕል መንግስት የሚባለው አካል ማድሪድ ላይ ህዝቦቹን ይጠብቃል ለስራ ለመስራት ለመንቀሳቀስ ከዘራፊዎቹ ይጠብቃል ይሄን ይሄን ለሚሰራበት መንግስት ከዘራፊዎቹ የሚጠብቀን ከሆነ መንግስት ከቀማኞቹ የሚጠብቀን ከሆነ ለዚህ ጥበቃው ደግሞ አስፈላጊ የሆነ ካሳ እኛ መክፈል አለብን ማለት ነው እሱ ካሳ ግብር ይባላል በግብር ስም ነው የሚሰበሰበው አሁን አሁን በከፍተኛ ሁኔታ የግብር መጠኑ በመጋነኑ ምክንያት ሰዎች በየአደባባይ ቅሬታቸውን ሲያሰሙ ይስተዋላሉ፤ በተለይ ነጋዴዎቹ አሁን የሚጣልብን ግብር ከምንሰራው በላይ ነው ከምናገኘው በላይ ግብር እየተጣለብን ስለሆነ ስራችንን እየዘጋን እየተውን እየለቀቅን እየወጣን ነው የሚል ቅሬታ በተደጋጋሚ ይሰማል፤ አዲስ አበባም ሆነ በሀገራችን በክልል ከተሞች ከፍተኛ የሆነ የግብር ጭማሪ እየተደረገብን በመሆኑ በሚል ቅሬታዎች ይሰማሉ ማለት ነው በርግጥ እኔም የማውቀው በግሌ እንኳን እኔም የምረዳውና የማውቀው በጣም የተጋነነ የግብር መጠን የሚጥሉ እንትኖች አሉ መስሪያ ቤቶች አሉ ከክልል ክልል ሊለያይ ይችላል ከከተማ ከተማ ሊለያይ ይችላል የግብር አጣጣል እንትኑ አንድ አይነት አይደለም ይሄም አንድ ክፍተት ነው ማለት ነ፤ አንድ ክፍተት ነው ስለዚህ በተቻለን መጠን ግን ወጥነት ያለው አንድ ሀገር ላይ የሚጣለው ግብር ወጥነት ያለውና ሁሉንም እኩል ማየት የሚችል ቢሆን መልካም ነው ብዬ አስባለሁ ከዛ ውጪ ከአንድ ሀገር ሌላ ሀገር ማለት በሀገር ደረጃ ሊለያይ ይችላል ሀገራት የራሳቸው ፖሊሶች የራሳቸው ስትራቴጂዎች አሏቸው እና ከሀገር ሀገር ሊለያይ ይችላል ግን አንድ ሀገር ውስጥ ሆነን በተመሳሳይ ፖሊስ እየተመራን በተመሳሳይ መንግስት እየተመራን አንዲት ሀገር ተመሳሳይ ስትራቴጂ እየተከተለች የተለያየ ግብር መጠን ሊኖር አይችልም ማለት ነው የሚኖር ከሆነም ስህተቶች ተሰርተዋል፤ መንግስት በቶሎ እነዛን ስህተቶች ለይቶ የእርምት እርምጃ ወስዶ ማስተካከል መቻል አለበት እንደዛ ካልሆነ ግን ለብልሹ አሰራር ለሙስና የሚያጋልጡ ነገሮች ይፈጠራሉ ማለት ነው፤ እና ስለ ግብር ስንዋራ በዋናነት ግብር ለመንግስት እንደሚሰጠው ሁሉ አስራት የሚባለው ደግሞ ለእግዚአብሔር ለቤተክርስቲያን የሚሰጠው ነው አስራት የሚባለው ከመቶ እጅ አስሩን እጅ ለቤተክርስቲያን የምንሰጠው አስራት ይባላል አስራት ይባላል ግብር ግን ቋሚ አይደለም እንደ ሰው እንደ ገቢ መጠኑ የተለያየ ነገር ሊሰጥ ይችላል ማለት ነው ለምሳሌ ገቢ መጠኑ ከፍ እያለ ሲሄድ የሚቋረጥበት ፐርሰንቱን ከፍ ይላል ማለት ነው እና በዚህ መንገድ ነው እንትን የሚለው አስራት ተመሳሳይ ነው ከአስር አንዱን ለእንትን መስጠት ነው ለቤተክርስቲያን መስጠት ነው ኢቭን ከአስር ልጅ ቢኖር እንደ አንዱ ልጅ ለቤተክርስቲያን መስጠት የሚል ሁሉ እንትን አለው ማለት ነው እና አርሶ አደሮች አካባቢ ይህ ተግባራዊ ሲሆን ይታያል ስለዚህ ግብርን በአግባቡ መሰብሰብ

እርዳታ እፈልጋለሁ ይላል። እርዳታ እፈልጋለሁ የሚለው በተደጋጋሚ ከተቸገሩ ሰዎች ጭንቅ ውስጥ ካሉ ሰዎች የሚሰማ ድምጽ ነው። ይሄ እርዳታ እፈልጋለሁ የሚለው ቃል የእንግሊዘኛ አቻ ትርጉሙ አይ ኒድ ሄልፕ ይላል አይ ኒድ ሄልፕ የሚል የእንግሊዘኛ አቻ ትርጉም አለው። እኔ እርዳታ እፈልጋለሁ እንደማለት ነው ሙሉ ለሙሉ ቃሎችን ስንጠራቸው እና እርዳታ እፈልጋለሁ በሁለት መንገድ ከፍለን ማየት እንችላለን። በአስቸኳይ እርዳታ የሚፈልግ ሰው እርዳታ እፈልጋለሁ ይላል። እንደውም ደግሞ አጣዳፊ ያልሆነ ነገር እርዳታ እፈልጋለሁ ሊሆን ይችላል። ከእነዚህ መካከል ይሄን በእያንዳንዱን ሰፋ አድርገን ስናያቸው በአጭር ጊዜ እርዳታ የሚፈልግ ሰው ለምሳሌ ሃንግ የተደረገ ሰው ወይም ታንቆ የተያዘ ሰው መንገድ ዳር ሰው ሊያዝ ይችላል። እንግዲህ የጸጥታ ሁኔታ በየሀገራቱ አንድ አይነት አይደለም ሌቦች የሚበዙበት ዘራፊዎች የሚበዙበት አካባቢ ሰባ ምሽቷ መንቀሳቀስ ሊያስቸግር ይችላል በተለይ በሰለጠኑና ትላልቅ ከተሞች የሚባሉ ላይ ይሄ ነገር ላይኖር ይችላል። ነገር ግን ወደ ክፍለ ሀገርና እና ትናንሽ ከተሞች እነዚህ ዘራፊዎች እና የሚሰርቁ ሰዎች አንቆ በመያዝ ንብረታችንን ይዘርፋለሁ ያለንን ነገር ይነጥቁናል ማለት ነው ህይወታችንን እስከመንጠቅ ሊደርሱ ይችላሉ። እና በዚህ ሰዓት አንድ ሰው እርዳታ እፈልጋለሁ ብሎ ሊጮህ ይችላል ማለት ነው። እና ይሄ እርዳታ እፈልጋለሁ የሚለው ነገር አፋጣኝ ጉዳይ ነው በጣም አስቸኳይ ጉዳይ ነው። ምናልባትም አንድ ደቂቃ ባልሞላ ጊዜ ውስጥ በሽርፍራፊ ሰከንዶች ህይወቱን የሚያጣበት ጉዳይ ሊሆን ይችላል የዳታ እፈልጋለሁ የሚለው ነገር ማለት ነው። እና በዛ ሰዓት በአቅራቢያው ያሉ ሰዎች ሰውየው እርዳታ እፈልጋለሁ እያለ በሚጮህበት ሰዓት እርዳታ እርዳታቸውን ለመስጠት ለሰውየው ቀርበው እርዳታ መስጠት አለባቸው ካልሆነ ግን ጊዜ የሚሰጠው ጉዳይ ስላልሆነ እርዳታ እፈልጋለሁ ሲል ተዘናግተን የምንተው ጉዳይ አይደለም። በአንድ ደቂቃ ውስጥ ህይወቱን ሌያጣ ይችላል በደቂቃ በሰከንዶች ውስጥ ንብረት ሁሉ ሌዘረፍ ይችላል ስለዚህ የሚመለከተው አካል እንደዚህ አስቸኳይ የሆኑ እርዳታ ፈላጊዎቹን በትኩረት ሌያቸው ይገባል ማለት ነው። ሁለተኛው እርዳታ እፈልጋለሁ የሚለው ቃል ጊዜ የሚሰጥና መታገስ የምንችለው ነገር እርዳታ እፈልጋለሁ ለምሳሌ ሰው ተርቦ ሰው ተርቦ የአንድ አካባቢ ሰው በረሃብ ምክንያት ሊጎዳ ይችላል ስለዚህ ይሄን ሰው እርዳታ እፈልጋለሁ ቢል በሰከንዶች በደቂቃዎች ውስጥ ላንደርስለት እንችላለን እና በቀናት ውስጥ ለዛ ሰው እርዳታ የምንደርስለት ከሆነ ከችግሩ ሊወጣ ይችላል ከችግሩ ነፃ ሊሆን ይችላል ማለት ነው። በዚህ መንገድ እርዳታ እፈልጋለሁ የሚለውን እርዳታ መድረስ መቻል አለብን ስለ እርዳታ ስናወራ በተለይ አሁን ላይ እነዚህ አዳጊ የሚባሉ እያደጉ ያሉ ሀገራት ዜጎቻቸው ከሰላሳ እና ሃያ ፐርሰንት አካባቢ የሚሆኑ ዜጎች በረሀብና በችግር ውስጥ ይገኛሉ። እነዚህን ዜጎች ከርሀብና ከችግራቸው ለማልቀቅ እነዚህን ዜጎች ጤናማ የሆነ ህይወት ልጆቻቸው በሰላም እንዲያደርጉና ጤናማ የሆነ ህይወት እንዲኖሩ ሁሉም በሚባሉ ደረጃ ሁሉም አለም ላይ ያሉ ህዝቦች ተረባርበው ለነዚህ ሰዎች መድረስ መቻል አለብን ማለት ነው። እኛ ምናልባት ምግብ በልተን ምግብ ተርፎ ልንትል እንችላለን ነገር ግን የሚቀምሱት አጥተው የሚበሉት አጥተው ጾማቸውን ያሉ የትየለሌ ህዝቦች በተለያዩ ሀገራት ሀገራችንን ጨምሮ ይገኛሉ። እና እነዚህን ህዝቦች ደግሞ እኛ የምንጥለውን ምግብ እኛ የምናስተርፈውን ምግብ ለእነሱ ግን ውድ ነገር ሊሆን ይችላል ለእነሱ ግን ነፍሳቸውን የሚያድን ነገር ሊሆን ይችላል እና ሁላችንም እነዚህን ሰዎች እያሰብን የምንችለውን ነገር እየረዳን ለሚመለከተው አካል የምንችለውን ነገር እየላክን ቢሆን መልካም ነው ብዬ አስባለሁ። እንግዲህ የተለያዩ ሀገራት የተራቡ ወገኖችን ድርቅ በድርቅ የተጎዱ ወገኖችን እርዳታ ሲያደርጉ እናያለን ግን ይሄ እርዳታ በፖለቲካ ምክንያት እና በተለያዩ በተለያዩ ነገሮች ምክንያት በጊዜውና በአግባቡ ሳይደርስ ሲቀር እናያለን። አንደኛው መንግስትም በፖለቲካ የፖለቲካ ሽፋን ለመስጠት ብቻ የተራቡ ወገኖች ችግር ላይ ያሉ ወገኖች በግልጽ ለአለም እንዲታዩ አይፈልግም የመደበቅና ችግራቸውን አድቨስ እሱ የማስቀረት ነገር ከመንግስት አካላት ይታያል ይሄ ደግሞ የባሰ ችግሩን እንዲጋለጥ ስለሚያደርግ እርዳታ እንፈልጋለን ይላሉ። እርዳታ

እድል ይስጥልኝ ይላል እድል ይስጥልኝ የሚለው ቃል እንግዲህ ብዙ ጊዜ እንደዚህ የሚባል ቃል እኛ ሀገር አልተላመደም ግን ይመስለኛል አቻ የእንግሊዘኛ ትርጉሙ ሜይ ጋድ ጊቭ ዩ ኤ ቻንስ የሚል ትርጉም ሊኖረው ይችላል። ሜይ ጋድ ጊቭ ዩ ኤ ቻንስ እግዚአብሔር እድል ይስጥልን እንደማለት ነው። እና ይሄ እድል ይስጥልን ይመስለኛል ምርቃት ነው። እግዚአብሔር ይስጥል፤ እግዚአብሔር ያሳድግልን፤ እንጀራ ይስጥልን፤ እንደሚባለው ሁሉ እድል ይስጥልንም አንድ የምርቃት አይነት ነው ብዬ አምናለሁ። እድል ሲባል እንግዲህ ለሁሉም ነገር እኔ ወሳኙ ነገር እድል ነው ብዬ አምናለሁ። እድል ብቻ ነው ሳይሆን እድል ግን ወሳኝ ነው እድል አግኝተን ደግሞ እድላችንን የምናባክን ከሆነ እድል ብቻ ዋጋ የለውም ማለት ነው። እድል ብቻ ዋጋ አይኖረውም ማለት ነው። ነገር ግን ለማንኛውም ነገር እድል ወሳኝ ነው። እድል ከሌለን መትጋት ብቻ መልፋት ብቻ ዋጋ ላይኖረው ይችላል። ከመልክ እድል ያምራል የሚባል አባባል አለ። ከመልክ እድል ያምራል። ምክንያቱም እያንዳንዱ ነገር በእድል የመሆን እንትኑ ከፍተኛ ነው። አንዳንድ ሰው በጣም እየለ፤ በጣም እየደከመ፤ ከማንም በላይ የተሰቃየ፤ ነገር ግን ነገሮቹ ላይሳኩለት ይችላሉ። አንዳንድ ሰው ደግሞ ትንሽዬ ደከመ፤ ትንሽዬ ለፋ፤ በቀላሉ ሲሳኩለት፤ በቀላሉ የፈለገውን ነገር ሲያገኝ እንመለከታለን። እና ይሄ ምንድነው እኔ በራሴ እንትን እድል ነው ብዬ አምናለሁ በርግጥ ሁሉን ነገር እድል ነው ብለን ማመካኘት ወይም ምክንያት መስጠት ደግሞ መጥፎ ሊሆን ይችላል። ምክንያቱም እድል ብቻ አይደለም የስራችን አንድን ስራ በምንሰራበት ሰዓት የስራችን ስትራቴጂ የምንሰራበት መንገድ ወሳኝነት ይኖረዋል። እና የምንሰራበት መንገድ ለስራችን ስኬታማ የሆነ ስራ ለመስራት ወሳኝ ነገር እስከሆነ ድረስ ሙሉ ለሙሉ መቶ ፐርሰንት እድል ስለሌለኝ ነው ያልተሳካው ብለን መደምደም ስህተት ሊሆን ይችላል ማለት ነው። ግን እድል ወሳኝ ነው እኔ የማምንበት ነገር እድል ወሳኝ ነገር ነው። እንደው አንድ ሰው ስለለፋ አንድ ሰው ስለደከመ ብቻ የሚያሳካው ነገር አይደለም። እድል የሚባለው በሌላ እንትን እግዚአብሔር ነው ባይ ዘ ዌይ እግዚአብሔር ሲፈቅድልን በእኛ አባባል እድል እንለዋለን። እግዚአብሔር ሲፈቅድልን እግዚአብሔር እንዲሆን ይሆንልህ ብሎ ለኛ እድሉን ሲሰጠን ያ ነገር ይሆናል እንጂ እድል የሚባል ሀይል ያለው ነገር የለም። እድል እግዚአብሔር ነው ማለት ነው። እና እድላችንን ተጠቅመን አንዳንድ ስራዎችን በአግባቡ መስራትና ማከናወን ይጠበቅብናል። እነዚህ ስራዎች ስኬታማ የሚያደርጉን አንድ እርምጃ የሚያስቀድሙን፤ የሚያራምዱን፤ ስራዎች ሊሆኑ ይችላሉ ዕድላችን እንዲባረክልን ደግሞ ከፈጣሪ ጸሎት ማድረግ፤ ከፈጣሪ መጠየቅ አስፈላጊ ነው። ከዛ ውጪ ግን ዝም ብሎ ቁጭ ብሎ እድል ነው የሚል ነገር ከሆነ ደግሞ እሱ አደገኛ ነው አደገኛ ነው እንደውም ምንድነው አንዳንድ አባባል አለ አፍራ ያለው ማሽላ ተጋድሞ ያፈራል። የሚባል አባባል አለ ያ ማለት እንዳንሰራ፤ እንዳንለ፤ እንዳንደክም የሚገፋፋን ስለሆነ እሱን ነገር መጠቀም የለብንም። ይሄን ነገር አፍ የሠለው ማሽላ ተጋድሞ ያፈራል የሚል አባባል መጠቀም ስለሌለብን መጠቀም የለብንምና በዋናነት መድከም አለብን፤ በዋናነት መልፋት አለብን፤ የምንችለውን ነገር ማድረግ አለብን። እሱን ከለፋን ከደከምን ከጣርን በኋላ የሚመጣውን ነገር ደግሞ ለፈጣሪ መስጠት አለብን ማለት ነው። ያው የምንሰራውን ነገር የምንለፈውን ነገር እንዲባርክልን ጸሎት ማድረግ ከእኛ የሚጠበቅ ነገር ቢሆንም ከዛ ውጪ ግን ተኝቶ ደግሞ ምንም ስራ ሳይሰሩ ጸሎት ማድረግ ትርጉም የለውም። ምንም ስራ ሳይሰሩ እንደው ዝም ብሎ ስጠኝ ስጠኝ ስጠኝ ስጠኝ ብሎ እንትን ማለት ብቻ ትክክል አይደለም። የተወሰነ ነገር መፍጨርጨር መሞከር አለብን የቀረውን ነገር ለፈጣሪ መስጠት ነው በቃ አንተ የምታደርገውን ነገር አድርግ እኛ የምንችለውን ነገር ሞክራለሁ እኛ የምንችለውን ነገር አድርገናል ከዚህ በኋላ የቀረውን ነገር አንተ መባረክ ነው የሚቀረው ስለዚህ ባርክልኝ የለፈሁበትን የደከምኩበትን ነገር ብለን አሳልፈን ስራችንን፤ ሙከራችንን አሳልፈን፤ ለፈጣሪ መስጠት ትልቅ ነገር ነው እና እድል ይስጥልኝ ብሎ መመረቅ ትልቅ ነገር ነው። ከመልክ እድል ያምራል ይባላል። እድልን እንደ ቀላል ነገር መውሰድ የለብንም። ስለዚህ እድል ይስጥልኝ የሚለውን በዚህ መንገድ እተነትናለሁ አመሰግናለሁ።

ግራጫ ይላል፣ ግራጫ እንግዲህ የሚለው ቃል በእንግሊዘኛ ትርጉሙ ግራጫ ምን ነበረ፣ ግራጫ የሚለውን ቃል በእርግጥ ረስቸዋለሁ፤ ግን ግራጫ የሚለው ጥቁርንና ነጭ ቀለምን በምንቀላቅልበት ሰዓት ግራጫ የሆነ ቀለም ይሰጣናል። የጥቁርና የነጭ ቅልቅል ማለት ነው፤ እና ይህ ግራጫ ቀለም ብዙ ጊዜ በአለም ላይ በሀገራችንም የማናየው ነገር ነው። ጠቆር ያለና ነጣ ያለ ማለት ነው ግራጫ ማለት ሙሉ ለሙሉ ነጭ ያልሆነ፤ ሙሉ ለሙሉ ደግሞ ቀይ አይሚን ጥቁር ያልሆነ ነገር ምንድነው ይሄ ድመናማ ነገር የሚባለው ማለት ነው፤ ደመናማ ነገር የሆነ ነገር ግራጫ እንለዋለን ማለት ነው። ግን ብዙ ጊዜ ግራጫ የሆነ እቃ ላናገኝ እንችላለን። የተለመደ ነገርም አይደለም፤ እና ስለ ግራጫ ስናወራ ምሳሌ መጥቀስ ሁሉ ያስቸግራል። ምክንያቱም ይሄ እቃ ግራጫ ነው፣ ይሄ ነገር ግራጫ ነው፣ ምናምን ተብሎ አሁን ጥቁር፣ ነጭ፣ ቢጫ የሚባሉ ነገሮች በቀላሉ ማግኘት እንችላለን። ሰማያዊ የሚባሉ ነገሮች አሁን ሰማያዊ ሰማይ ሰማያዊ ነው የሚባለው። ነጭ ደግሞ ይኩታ ነጠላ ብዙ ነገሮች ነጭ ነገሮች አሉ ነጭ ነገሮች አሉ። ጥቁር ብንልም በተመሳሳይ በጣም ብዙ ጥቁር ነገሮች አሉ። ከሰው ልጅ ከአፍሪካውያን ከለር ጀምሮ ብናይ ጎማ ጥቁር ነው፣ የሚቆሉ ነገሮች ያረሩ ነገሮች በሙሉ ጥቁር ናቸው፣ ሌሎች ነገሮች በሙሉ ጥቁር በቀላሉ ምሳሌ ማግኘት እንችላለን። ነጭም በቀላሉ ምሳሌ ማግኘት እንችላለን። ቀይም በቀላሉ ቀይ አሁን ደም ቀይ ነው እንላለን። ወተት ነጭ ነው እንላለን። ቆርቆሮ ነጭ ነው። እንደዚህ እያልን የቀለሞች ምሳሌ መስጠት ይቻላል በቀላሉ። ግራጫ የሚለው ቃል ግን ትንሽ አስቸጋሪና ምሳሌ ለመስጠት የሚያስቸግረን ቃል ነው። ምክንያቱም ብዙ ጊዜ ተቀላቅሎ ነው የሚገኙ እነዚህ እንትኖች ግራጫ፣ ነጭንና ጥቁሩን ቀላቅለን የምናገኘው ቀለም በመሆን ምክንያት ይሄ ቀለም ይሄ ቀለም በእቃዎች ላይ ላናገኘው እንችላለን በቀላሉ በተፈጥሮ ላናገኘው እንችላለን። ተፈጥሮአዊ የሆነ ነገር ላይ ላናገኘው እንችላለን ምክንያቱም የሚቀላቀሉ ነገር ስለሆነ ተቀላቅሎ የሚገኝ ነገር ስለሆነ፤ በዚህ መንገድ ነው ልናገኝ የምንችለው እንጂ ግራጫ የሚባል ተፈጥሯዊ የሆነ ነገር አናገኝም። ብዬ አስባለሁ፤ እና ስለ ግራጫ ስናወራ በዋናነት እንደዚህ አይነት ትንታኔ መስጠት እንችላለን። አመሰግናለሁ።

ብስክሌት ይላል ብስክሌት የሚለው ቃል የእንግሊዘኛ አቻ ትርጉሙ ባይስክል የሚል ትርጉም ይሰጠናል። እንግዲህ ብስክሌት ማለት በዋናነት ሁለት እግር ሁለት ተሽከርካሪዎች ተሽከርካሪውም አያለሁ፤ አንድ ሰው ቢበዛም ሁለት ሰው መሸከም የሚችል ትንሽዬ ተሽከርካሪ ነች ብስክሌት ከሌሎች ተሽከርካሪ ነገሮች ለየት የሚያደርገው ምንድነው? የሚጠቀመው ምንም አይነት ሀይል የለም። ማኑዋል ነው ወይም የሰውን ጉልበት በመጠቀም ነው ብስክሌት የሚሽከረከረው እሱን ጉልበት በመጠቀም ይሽከረከራል። ምንም አይነት ነዳጅ አይጠቀምም፤ ምንም አይነት ኤሌክትሪክጉልበት አይጠቀምም ማለት ነው፤። ነገር ግን አሁን አሁን በኤሌክትሪክ የሚሰሩ ብስክሌቶች እየመጡ ነው እነኚህ ብስክሌቶች። በዋናነት ውድ ናቸው፤ በዋናነት እነኚህ ብስክሌቶች ጠቃሚ ናቸው። ለሰው በተለይ እንደዚህ አቀበት አካባቢ ላይ ለመንዳት እና ለማሽከርከር አስቸጋሪ ስለሆኑ ለማሽከርከር ለመንዳት አስቸጋሪ ስለሆነ ጉልበት ስለሚፈልግ እነዚህ ደግሞ ወጣቶችና ልጆች ካልሆኑ በስተቀር እድሜያቸው የገፋ ሰዎች ብስክሌት ለመጠቀም ሊቸገሩ ይችሉ ነበረ። አሁን አሁን የኤሌክትሪክ ብስክሌት ከመጣ በኋላ በቀላሉ መግፋት እና በቀላሉ መጠቀም ይችላሉ ሰዎች ማለት ነው፤። እና ኤሌክትሪክ እንግዲህ እንትን ብስክሌት የቆየ እንትን አላቸው የቆየ ታሪክ አለው ስለ ብስክሌት ስናወራ የተፈጠረው ቆይቷል ከአስራ ዘጠኝ በፊት ብስክሌት ተፈጥሯል። ብስክሌት መንዳት ቀላል ነገር አይደለም አስቸጋሪ ነው ምክንያቱም ባላንስ መጠበቅ ስለሚፈልግ ማለት ነው። ባላንስ መጠበቅ ስለሚፈልግ እንደሌሎች ተሽከርካሪዎች በቀላሉ የሚንቀሳቀስ ነገር አይደለም እና ለመልመድም ትንሽ ፈተና ነው ማለት ነው። መኪና ከመንዳት ይልቅ ብስክሌት መንዳት አስቸጋሪ ሊሆን ይችላል፤። አስቸጋሪ ሊያደርግ ይችላል ብስክሌት መንዳት እና ትኩረት ማድረግ ያለብን ብስክሌት በምንነዳበት ሰዓት ባላንስ መጠበቅን በጣም ብስክሌት ስንነዳ ወደፊት ሩቅ ማየት እንዳለብን ነው የምረደው እኔ ከዛ ውጪ ቅርብ ቅርብ ነገር የምናይ ከሆነ። ሙሉ ለሙሉ የብስክሌቷን ባላንስ መጠበቅ አንችልም ማለት ነው እና አንዳንዴ ሲወራ ሲወራ በፊት እኛ ሀገር ውስጥ ኢትዮጵያ ውስጥ እንኳን በውሃ ላይ የምትሽከረከር ብስክሌት ተሰርታ እንደነበረ ብዙዎች ይስማማሉ ማለት ነው። ነገር ግን አሁን አሁን በድጋሚ በውሃ ላይ የምትሄድ ብስክሌት በድጋሚ ተሰርታ አይቻለሁ በተለይ ጣና ሀይቅ ላይ ባህርዳር ላይ በኋላ የምትሽከረከር ብስክሌት ልክ ፔዳሉን በእግራችን ስናሽከረክረው ጎማው ላይ የተገጠቡ መቅዘፊያዎች አሉ እነዛ መቅዘፊያዎች በቀላሉ ብስክሌቷን እንድትሽከረከር ያደርጓታል ማለት ነው። እና በዚህ መንገድ ውሃ ላይ መሽከርከር የሚችል ብስክሌት አለ። ስለ ብስክሌት ስናወራ ከብስክሌት ጋር የሚጠጋና የሞተር የሞተር ሀይልን ተጠቅሞ የሚንቀሳቀሰው ሞተር የሚባል ተሽከርካሪ አይነት አለ። አንድነታቸውም ምንድነው ሁለቱም ሁለት ጎማ ነው የሚጠቀሙት። ከመኪና ለየት የሚያደርጋቸው ሁለቱም ሁለት ጎማ ነው የሚጠቀሙት ሁለቱም ባላንስ መጠበቅ መቻል አለብን ሞተር ሌት የሚያደርገው በእግራችን ማለት ጉልበት የምንሰጠው እኛ ሳንሆን በኤሌክትሪክ ወይም በነዳጅ በቤንዚን ተጠቅሞ ነው። የሚንቀሳቀሰው ወይም ጉልበት የሚያገኘው ከቤንዚኑ ከነዳጁ ስለሆነ እኛ ባላስ ባንጠብቅ እንኳን ሞተሩን አስነስተን ነዳጅ በምንሰጥበት ሰዓት ሞተሩ በራሱ ጊዜ ይንቀሳቀሳል ማለት ነው በራሱ ጊዜ ስለሚንቀሳቀስ ሙሉ ለሙሉ ባላንሱን በራሱ ይጠብቃል ማለት ነው። እና ብስክሌት መንዳት ከባድ ነው ከሞተር ይልቅ ከሞተር ይልቅ ብስክሌት መንዳት ከባድ ነው። ምክንያቱም አእምሮአችን አንደኛ ባላንስ መጠበቅ ሁለተኛ ደግሞ ሀይል መስጠት ሶስተኛ መሪውን መቆጣጠር ማለት ነው እና ሶስቱን ነገሮች አእምሯችንን አቀናጅተን ስራ መስራት ስለሚፈልግ ስራ መስራት ስለሚፈልግ ለምሳሌ እግራችን ፔዳሉ ላይ ሆኖ ሀይል እየሰጠን ባለንበት ሰዓት እጃችን መሪውን ሊረሳ ይችላል ማለት ነው። መሪውን ሊረሳ ይችላል ወይ ደግሞ ባላንስ ልንረሳ እንችላለን ስለዚህ ደግሞ መሪውን ስናስተካክል እግራችን ፔዳሉን መምታት ሊያቆም ይችላል ሊረሳ ይችላል ማለት ነው፤። ወደ ሞተር ስንመጣ ግን እግራችን ምን ማየት እንቅስቃሴ አያደርግም ትኩረታችን በሙሉ እጃችን ላይ ነው ማለት ነው መሪው ጋር ነው እጃችን ላይ ነው ትኩረታችን፤። ስለዚህ ከሞተር ብስክሌት ይከብዳል የሚባለውም ለዛ ነው። እና ስለ ብስክሌት እንደዚህ

ኦገስት ይላል ኦገስት ኦገስት ማለት የእንግሊዝኛ ቃል ነው እንግሊዘኛ ቃል ሆኖ ወደ አማርኛ አቻ አማርኛ ትርጉሙ ነሀሴ የሚል ትርጉም አለው ነሀሴ ነሀሴ በጣም በተለይ ኢትዮጵያ ውስጥ ዝናብ የሚበዛበት ጎርፍ የሚበዛበት በጣም ጭቃ የሚበዛበት ለመንቀሳቀስ የሚያስቸግር ወቅት ነው ነሀሴ ማለት ስለ ነሀሴ ሲታስብ አብዛኞቻችን ወደ አእምሮአችን የሚመጣው ነገር ብርድ ነው ቅዝቃዜ ነው ዝናብ ነው ጎርፍ ነው ወደ አእምሮአችን የሚመጣው ማለት ነው እና እንግዲህ ነሀሴ ከሀገር ሀገር ሊለያይ ይችላል ኦገስት አሁን አሜሪካ ውስጥ ሙቀት ሊሆን ይችላል ሌላ ሀገር ብርድ ሊሆን ይችላል ሌላ ሀገር የተለያየ እንትን ነው ያለው እና ወቅቶቹ ከሀገር ሀገር ስለሚለያዩ ወቅቶቹ ከሀገር ሀገር ስለሚለያዩ እነዚህን ወቅቶች ደግሞ በቀጥታ ኦገስት ሙቀት ነው ብለን መወሰን አንችልም ኦገስት እኮ በአለም ላይ ቀዝቃዛ ነው ብለን መወሰን አንችልም ምክንያቱም ከሀገር ሀገር ስለሚለያይ ማለት ነው ከሀገር ሀገር ስለሚለያይ በዚህ መንገድ እንትን ማለት እንችላለን እና ኦገስት የሚለው እንደሚታወቀው በ አራት የተለያዩ ወራቶች አሉ ወቅት ወራቶች አሉ ወራቶች ሳይሆን ወራቶች ወቅት እና ወራት የሚለው ብዙ ጊዜ ይቀላቀልብኛል ግን ወቅት የሚለው ምንድነው? ሣስት ወሮች አንድ ላይ ወቅት ይባላሉ ወር ማለት ደግሞ ሰላሳ ቀናት አንድ ላይ ሰላሳ ወይም ሰላሳ አንድ ቀናት በፈረንጅ ከሆነ ሰላሳ አንድ ቀናት በሀበሻ ወይም በኢትዮጵያ ከሆነ ደግሞ ሰላሳ ቀናት አንዷ አምስት ቀን እና ስድስት ቀን ትሆናለች ማለት ነው በዚህ መንገድ አስራ ሶስት ወራት አሉ ኢትዮጵያ ውስጥ በውጩ ደግሞ አስራ ሁለት ወራት አሉ አስራ ሶስት ወራት ያልኩት ጳጉሜን ጨምሬ ነው ማለት ነው እና እነዚህ ወራቶች እነዚህ ወራቶች ለምሳሌ ሰኔ ሀምሌ እና ነሀሴ ነሀሴ እዚህ ስለተጠቀሰ ማለት ነው የክረምት ወር ወራት የክረምት ወቅት ይባላል የክረምት ወቅት ይባላል እነዚህ የክረምት ወቅቶች ዝናብ የሚበዛበት ቅዝቃዜው የሚጨምርበት ጎርፉ የሚበዛበት ወደ ገጠር አካባቢ ስንገባ ደግሞ ጭቃው የሚበዛበት አዝመራው የሚዘራበት አርሶ አደሩ ወሳኝ ወቅት ብሎ የሚንቀሳቀስበት ጊዜ ክረምት የምንለው ነው ማለት ነው ክረምት የምንለው ነሀሴ መስከረም እና አይ ሚን ሰኔ ሀምሌ እና ነሀሴ ናቸው ማለት ነው ጳጉሜን ጨምሮ ጳጉሜን የምትባል ወር አለች ክረምት ላይ አብራ የምትጨምር እሷን ጨምሮ ክረምት ብለን እንጠራቸዋለን ሌሎቹ መስከረም ጥቅምትና ህዳር ጸደይ እንለዋለን ጸደይ እንለዋለን ይሄ ደግሞ አዝመረው የተዘራው ነገር የሚያድግበት የተዘራው ነገር እሸት ማሸት የሚጀምርበት እና እሽት መብላት የምንጀምርበት ወቅት ነው ከዛ ደግሞ ታህሳስ ጥርና የካቲት አለ ታህሳስ ጥርና የካቲት በጋ የምንለው ወቅት ነው በጋ የምንለው ወቅት ነው የተዘሩ ነገሮች በሙሉ ደርሰው አፍርተው የሚሰበሰቡበት ወደ ቤት ወደ ጎተራ የሚገቡበት ጊዜ ነው ይህ ጊዜ አብዛኞች በጉጉት የሚጠብቁት በተለያዩ አርሶ አደሮች እና ገጠር አካባቢ ያለን ሰዎች በጉጉት የምንጠብቀው ነው ምክንያቱም የለፋንበት የደከምንበት ነገር ምን ያክል አፍርቷል ምን ያክል ውጤታማ ሆኗል ብለን የምናይበትና በጉጉት የምንጠብቅበት ወቅት በመሆኑ ይህ ወቅት ለአርሶ አደኖች ወሳኝ ወቅት ነው ማለት ይቻላል ሌላው የካቲት መጋቢትና ሚያዚያ የካቲት መጋቢት አይደለም መጋቢት ሚያዝያና ግንቦት መጋቢት ሚያዝያና ግንቦት በልግ ይባላል ይህ የበልግ ወቅት ይህ የበልግ ወቅት አብዛኛው ገጠር አካባቢ ስራ የማይበዛበት ስራ የማይበዛበት በጣም ከፍተኛ የሆነ የፀሀይ ሙቀት በመኖሩ ምክንያት ለመንቀሳቀስ የሚቸገሩበት ወቅት ነው በጣም አስቸጋሪ ወቅት ማለት ነው እሱ ወቅት ምናልባትም የዝናብ እጥረት አለ ከፍተኛ የሆነ የሙቀት መጠን አለ ከፍተኛ የሆነ የፀሀይ ፀሀይ የማቃጠል እንትኗ ከፍተኛ ነው የሚሆነው ምክንያቱም በምህዋሯ በምዞርበት ሰዓት ለፀሀይ የምትቀርብበት ወቅት ይሄ እንትን የሚባለው ነው ማለት ነው በልግ የሚባለው ጊዜ ለፀሀይ የምትቀርብበት ወቅት ነው እሱ ወቅት እንግዲህ ብዙ ጊዜ ስራ የለም ሙቀት በሀገራችን በተለይ በኢትዮጵያ በከፍተኛ የሆነ ሙቀት አለ ስለዚህ ኦገስት የሚለው በዋናነት ነሐሴን ለመግለጽ የምንጠቀምበት ካልነው

ሶፍትዌር ይላል የሶፍትዌር እንግዲህ በአማርኛ መተግበሪያ የሚባለው ነው መተግበሪያ የሚባለው ነው ይህ መተግበሪያ ማለት የተለያዩ ፕሮምፕቶችን ወይም ትዕዛዞችን አንድ ላይ በማዘጋጀት ስራዎችን በተለያዩ ኤሌክትሮኒክስ ዲቫይሶች ላይ ስራችንን በቀላሉ ለመስራት እና ለማቀላጠፍ ሲስተም ዲቨሎፕ የምናደርግበት መንገድ መተግበሪያ እንለዋልን ወይም ሶፍትዌር እንለዋለን ማለት ነው። ስለ ሶፍትዌር ስናወራ አሁን አሁን የሶፍትዌር ስራዎች በከፍተኛ ሁኔታ በአለም ላይ ተፈላጊነታቸው እየጨመረ የመጣበት ጊዜ ላይ እንገኛለን በከፍተኛ ሁኔታ ተፈላጊነታቸው እየጨመረ መጥቷል ተፈላጊ እየሆኑ ነው። በተለይ የሶፍትዌር ተማሪዎች ማለት ነው የአይቲ ተማሪዎች በአለም ላይ በጣም ከፍተኛ የሆነ ተፈላጊነት አላቸው። ተፈላጊ የሆኑበት ምክንያት ደግሞ ቴክኖሎጂው እየበዛ ሲሄድ አለም ላይ ያለው ነገር እየጨመረ በሚሄድበት ሰዓት ሁሉ ነገር የሚሰራው በመተግበሪያ ወይም በሶፍትዌር ነው ማለት ነው። እንግዲህ አሁን ላይ በጣም ትኩረት የተሰጠው የአርቲፊሻል ኢንተለጀንስ ወይም ሶስት ሰራሽ አስተውሎት የሚባለው ነገር የሁላችንም ትኩረት እየሳበና ሰዎች እያንዳንዱ ድርጅት ሰዎችን ከመቅጠር የሰው ሰራተኛ ከማድረግ ይልቅ የሰው ሰራሽ አስተውሉት ወይም አርቲፊሻል ኢንተለጀንስ እቃዎችን በማስገባት ስራውን ሙሉ ለሙሉ በአርቲፊሻል ኢንተለጀንስ ወይም በሮቦት ሚተካበት ጊዜ እየመጣ ስለሆነ ራሳችንን ከዚህ ቴክኖሎጂ ጋር በማላመድ ራሳችንን ዝግጁ በማድረግ አብረን የምንቀጥልበት አብረን የምንሄድበት መንገድ ሊፈጠር ይገባል ብዬ አምናለሁ። እንግዲህ ስለ ሶፍትዌር ስናወራ የሶፍትዌር መሃንዲሶች በአሁኑ ሰዓት ስለ ሶፍትዌር ማንዲሶች ማውራት አስፈላጊ ነው ብዬ አምናለሁ ምክንያቱም አለምን የሚቆጣጠሩት አለም ላይ እየያዙ ያሉት አለም ላይ በጣም ተፈላጊ የሆኑ ያለው የሶፍትዌር ምህንድስና ትምህርት ነው። ሶፍትዌር ምህንድስና አሁን በሀገራችን እንኳን ብናይ ከአስር እና ከ በአስራ አምስት አመት በፊት ሁሉም ጎበዝ የሚባሉ ተማሪዎች ምኞታቸውና ፍላጎታቸው ሀኪም መሆን ነበር። እና ምን መሆን ትፈልጋለህ ተብሎ ሲጠየቅ አንድ ተማሪ አይ እኔ ሀኪም መሆን እፈልጋለሁ ዶክተር መሆን እፈልጋለሁ ወይ ደግሞ ኢንጂነር መሆን እፈልጋለሁ ነበር የሚለው ማለት ነው። አሁን አሁን ግን ሀኪሞች እና እንደዚህ መሃንዲሶች ሌሎች መሃንዲሶች ጋር ከሶፍትዌር መሃንዲስ ውጪ ያሉ ስራዎች ኢትዮጵያ ውስጥ በሀገራችን ተፈላጊነታቸው በከፍተኛ ሁኔታ እየቀነሰ መጥቷል። ተፈላጊነታቸው እንኳን ተፈላጊ ሆነው እንኳን ቢቀጠሩ የሚከፈላቸው የገንዘብ መጠን በጣም ዝቅተኛ ከመሆኑ የተነሳ ዶክተር መሆን ወይም ሀኪም መሆን እና መሃንዲስ መሆን ያን ያክል ተፈላጊ ችሎታ ወይም ተፈላጊ የሙያ መስክ መሆኑ ቀርቷል ማለት ነው። ከዛ ይልቅ የሶፍትዌር መሃንዲስ መሆን የአይቲ ባለሙያ መሆን የኮምፒውተር መሃንዲስ ኮምፒውተር ኢንጂነር መሆን አብዛኛው አቅም ያላቸው ተማሪዎች ጎበዝ የሚባሉ ተማሪዎች የሚፈልጉት የሙያ መስክ እየሆነ መጥቷል ማለት ነው። ስለዚህ ይሄን ሙያ ደግሞ ይሄን ሙያ ደግሞ በሀገራችን ብቻ አይደለም በአለም አቀፍ ደረጃ እነዚህ ሙያተኞች ተፈላጊነታቸው በመጨመሩ ምክንያት የዘመናችን ውድ ሙያ አድርጎታል ማለት ነው። በርግጥ እንግዲህ ሙያው ከፍተኛ የሆነ ተፈላጊነት ክብር የሚሰጠው ሙያ ነው ምክንያቱም አሁን አሁን ዶክተሮች በሮቦቶች እና በአርቲፊሻል ኢንተለጀንስ በተሰሩ አርቲፊሻል ዶክተሮች እየተተኩ ይገኛሉ። በተለይ የት ሀገር እንደሆነ እርግጠኛ አይደለሁም። በማላውስ በማላስታውሰው ሀገር አንድ የኦፕሬሽን ሙሉ ለሙሉ በሮቦቶች አማካኝነት እንደተሰራ መረጃ ሰምቻለሁ። ሙሉ ራሳቸውን ችለው ሮቦቶቹ የኦፕሬሽን ስራ ሰርተዋል ኦፕሬሽን አካሄደው አንድን በሽተኛ ከበሽታው እንዲያገግም ከበሽታው እንዲድን ስራ ሰርቷል ማለት ነው። ከቅርቡ ከሁለት ሳምንት ወይ ከሳምንት በፊት የሰማሁት መረጃ ነው ማለት ነው። እና ይሄ ነገር እየጨመረ ሲሄድ ይሄ ነገር እየጨመረ ሲሄድ ሀኪሞች እና የሌሎች ባለሙያዎች ተፈላጊነት እዚህ ግባ የሚባል ላይሆን ይችላል ማለት ሙሉ ለሙሉ በአርቲፊሻል ኢንተለጀንስ በሮቦቶች የሚተኩ

ሀሙስ ይላል። ሀሙስ በእንግሊዘኛው ተረስዳይ የሚል ትርጉም አለው፤። ሀሙስ የሚለው ቃል እንግዲህ ተርስዳይ የሚል ትርጉም ነው ያለው። ስለዚህ ስለ ሀሙስ ስንዋራ ብዙ ነገሮች ማውራት ይቻላል። ሀሙስ እንግዲህ ህጽበተ እግር ተብላ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትታወቅ ሀሙስ የቀን ቅዱስ የምትባል ቀን ናት፤። ህጽበተ እግር ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን እግራቸውን ያጠበበት ታላላቆች ታናናሾቻቸው ለታናናሾቻቸው ምሳሌ መሆን እንዲችሉ አርያ መሆን እንዲችሉ ያስተማረበት። እለት ነው ይህ ህጽበተ እግር ማለት። እና በይሁዳ ሀገር በይሁዳ ሀገር ኢየሱስ ክርስቶስ እየዞረ በሚያስተምርበት ሰዓት አስራ ሁለት ሐዋርያቶች ተከትለውት ይዞሩ ነበረ ይማሩ ነበረ ማለት ነው። እነኚህ አስራ ሁለቱ ሐዋርያት ጌታችን በዋለበት እየዋሉ ባደረበት እያደሩ የእሱን ስብከት እየሰሙ እና ትምህርቱን እያስተባበሩ ሌላውንም የእስራኤል ህዝብ። ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲጠጋና እንዲከተል የሚችሉትን ነገር እያደረጉ ከኢየሱስ ክርስቶስ ጋር ይከተሉ ነበር እና። ኢየሱስ ክርስቶስ ወደፊት የሚሆኑ ነገሮችን ያውቅ ስለነበረ በእስራኤል የሚኖሩ የሃና ቀያፋ እንዲሁም በእስራኤል በጊዜው ገዢ የነበረው ሀይል ጌታችን መድኃኒታችን ኢየሱስ ክርስቶስን በሃናና ቀያፋ አስተባባሪነት እንደሚሰቅሉት ያውቅ ነበረ። እንደሚሰቅሉት ያውቅ ስለነበረ ይሁዳ የሚባል ሰውም አሳልፎ እንደሚሰጠው ያቅ ነበረ። እና ይሁዳ እንግዲህ ብዙ ታሪክ አለው ስለ ይሁዳ ስናወራ። አንድ የጌታችን የኢየሱስ ክርስቶስ ነብይ ወይም ደግሞ አንድ ጻዲቅ ሰው በሚንቀሳቀስበት በሚያልፍበት ሰዓት ሌሎች ሰዎች ተነስተው ሲያከብሩት የይሁዳ አባት የነበረው ግን የእየሱስ ክርስቶስ ያን ነብይ አላከበረውምና። መጀመሪያ ሲያልፍ አይቶታል ከመቀመጫው አልተነሳም አለፈ ሲመለስም ሌሎች ሲያከብሩት ያኛው ሰውዬ የይሁዳ አባት አላከበረውም ድንጋይ በድንጋይ ላይ ተቀምጧል አለው ያ ነብይም ከዛ በኋላ ካንተ የሚወለደው እናቱን ይደፍራል አባቱን ይሰልባል ጌታውን ይሸጣል ብሎ ትንቢት ተናገረበት። ይህ የይሁዳ አባትም ይሄን በሰማ ጊዜ ደንግጦ ሄዶ ለባለቤቱ ይነግራታል ከዚህ በኋላ እንደዚህ ከሆነ ልጅ አንወልድም አብረን አንተኛም ብለው እርስ በእርሳቸው ተማማሉና ቃል ገቡ፤። ነገር ግን ከእለታት አንድ ቀን ከለታት አንድ ቀን ይህን ቃል መፈጸም አልቻሉም እና ተሳሳቱ፤። ሴትየዋ እናትየዋ የይሁዳ አባት ሚስት አረገዘች ማለት ነው በምታረግዝበት ሰዓት ካረገዘች በኋላ እርስ በእርሳቸው ተነጋገሩ ይሄ እናቱን የሚደፍር አባቱን የሚሰልፍ ጌታውን የሚሸጥ ልጅ ከተወለደም በባህር እንጥለዋለን ይሞታል ብለው ተስማሙ ማለት ነው። ከተወለደ በኋላም ወደ ባህር በሳጥን አድርገው ጣሉት ማለት ነው። ከተጣለ በኋላ ወደ እስራኤል ሀገር እስራኤል ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተልሄም አካባቢ ሰዎች አገኙትና ያዋጡታል፤። አውጣው አሳደጉት ካደገ በኋላ ምን ሆነ? በ በይሁዳ አባት ሰዎች እና ይሁዳ ባደገበት ሰዎች መካከል ጦርነት ተነሳ ጦርነት ሲነሳ በይሁዳ ሀገር ሰው በይሁዳ አባት ሰዎች ያለው ጦርነት የይሁዳ አባት ወታደር ነበረ ከዛኛው ደግሞ ይሁዳ ወታደር ነበር እሱ በእርሳቸው ተገናኙና አባቱን ገደለው ይሁዳ የመጀመሪያው ትንቢት ተፈጸመ። ከዛ እናቱን ደፈራት ሁለተኛው ትንቢት ተፈጸመ። ሶስተኛው ደግሞ በእለተ ሀሙስ ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ ለ ሐናና ቀያፋ ሰዎች አሳልፎ በሰላምታ ሰጠው ማለት ነው። ስለዚህ እነዚህ ሰዎች ሶስት ትርጉሞች ሶስት ትንቢቶች ተፈጽመዋል። እና ሀሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ ለመሆን ሐዋርያትን እግራቸውን ያጠበበት ቆርሶ በረከት ለሐዋርያት አሳ ዳቦ በረከት ያስተላለፍበት እራት የመጨረሻው እራት የምትባለው ማለት ነው። ሀሙስ ላይ የሰጣቸው ምግብ ናት።

ፌብሯሪ ፌብሯሪ ይላል በእንግሊዝኛው ይሄ የእንግሊዘኛ ቃል ነው ፌብሯሪ የሚለው ቃል የአማርኛ እቻ ትርጉሙ የካቲት እሚል ትርጉም አለው። አሁን ያለንበት አጋጣሚ ሁኖ አሁን ያለነው ፌብሯሪ ላይ ነው ወይም ደግሞ በአማርኛው የካቲት ላይ ነው ማለት ነው። በእርግጥ የአማርኛ እና የእንግሊዝኛ ወቅቶች ወራቶች ትንሽ የቀን ልዩነት አላቸው። የቀን ልዩነት አላቸው ዛሬ የካቲት አንድ ቀን ነው ትላንትና በኢትዮጵያ አቆጣጠር ጥር ሰላሳ ቀን ነበረ። ጥር ሰላሳ ሆኖ በፈረንጆች አቆጣጠር ግን የካቲት ሰባት ነበር ትላንት ፌብሯሪ ሰቨን ነበር። ይሄ በእኛ ደግሞ ጥር ሰላሳ ቀን ነበረ ማለት ነው። እና ይለያያል የኢትዮጵያ አቆጣጠር እና የእንትን አቆጣጠር የፈረንጅ አቆጣጠር ዓመተ ምህረቱም ይለያያል ወሩም ይለያያል ሰአቱም ይለያያል ማለት ነው ሰአቱም ይለያያል ማለት ነው። እና ፌብሯሪ እሚለው እንግዲህ በፊትም እንደተናገርኩት በአመት አራት ወራት ወቅቶች አሉ። አራት ወቅቶች አሉ ከእነዚህ ወቅቶች መካከል በጋ እሚባለው አንዱ ወቅት ነው። በጋ እሚባለው እሚያካትተውም ታህሳስ ጥር እና የካቲትን ነው። እና የካቲት በጋ እሚባለው እንትን ውስጥ ነው እሚካተተው ወቅት ውስጥ ነው እሚካተተው ሌላው በልግ ጸደይና ክረምት እሚባሉ የቀሩ ወራቶች አሉ። እነኚህ ወራቶች በዋናነት እነኚህ ወራቶች ሶስት ሶስት እነዚህ ወቅቶች ሶስት ሶስት ወራቶችን ያካትታሉ። አንደኛው በኢትዮጵያ አንደኛው ወቅት ብቻ አራት ወራቶችን ያከትታል እሱም ክረምት የሚባለው ወቅት ሰኔ ሀምሌ ነሀሴና ጳጉሜ እምትባለዋን አምስት አምስት ወይም አንድ አልፎ አልፎ ስድስት እምትሆነዋን ቀን እሚያካትት ክረምት ነው ማለት ነው። ከዛ ውጪ ያሉ ወቅቶች በሙሉ ሶስት ሶስት ወራት በውስጣቸው ይዘዋል። ለምሳሌ ጸደይን ብናይ መስከረም ጥቅምት እና ህዳርን ይይዛል ማለት ነው መስከረም ጥቅምትና ህዳርን ይይዛል። ከዛ ውጪ በጋ እሚባለው መጀመሪያም እንዳወራሁት ታህሳስ ጥርና የካቲትን እሚያካትት ወቅት ነው። በዚህ ወቅት ብዙ ነገሮች በዚህ ወቅት ብዙ እህሎች የሚሰበሰቡበት ወደ አርሶ አደር ቤት ወደ ጎተራ የምናስገባበት ወቅት ነው። ስለዚህ ይህን ወቅት አርሶ አደሮች በጉጉት እሚጠብቁት ምን ያክል ምርት አምርተናል ምን ያክል ትርፍና ገቢ አግኝተናል እሚለውን እሚያውቁበትና እሚወሰንበት ጊዜ በመሆኑ ታሳስ ጥርና የካቲትን በጉጉት ይጠብቃሉ። ሌላው ደግሞ በልግ እሚባለው መጋቢት ሚያዚያ ግንቦት ወይም እነዚህ ሶስት ወራቶችን እሚይዘው በልግ ይባላል ማለት ነው። እና ስለ ፌብሯሪ ስንወራ ስለ ፌብሯሪ ስንዋራ በአገራችን የካቲት ላይ ብዙ ነገሮች ይደረጋሉ የካቲት ሃያ ሁለት የአርበኞች ቀን ተብሎ ይከበራል የካቲት ሃያ ሁለት ማለት ነው። ከዚህ በተጨማሪ ደግሞ የካቲት ውስጥ አመት በዓሎች አሉ ሃይማኖታዊ አመት በዓሎች ሃይማኖታዊ ስነ ስርዓቶች እሚከበሩበት ለምሳሌ ኪዳነ ምህረት በአመት የካቲት አስራ ስድስት ቀን አመታዊ በዓሏ ይከበራል። ኪዳነ ምህረት እንግዲህ ከጌታችን መድኃኒታችን ኢየሱስ ክርስቶስ ድንግል ማርያም የምህረት ቃል የለመነችበት ለህዝባችን ለአለም ህዝብ ምህረት ይቅርታ እናድርግላቸው ብላ የጠየቀችበት ቀን ነው ማለት ነው። ኪዳነ ምህረት እሚለው ስያሜ ወይም የካት አስራ ስድስት ቀን እሚከበረው ማለት ነው። እና ፌብሯሪ ላይ እነዚህ ነገሮች ይደረጋሉ ይከናወናሉ ስለ ስለ ፌብሯሪ ያለኝ ነገር ይሄን ይመስላል። እንግዲህ ብዙ ጊዜ እነዚህ ቃላት እንግሊዝኛ ቃላት ናቸው አሁን ፌብሯሪም በአማርኛ አይታወቅም በእርግጥ እንግሊዝኛ እማይችል ሰው ፌብሯሪ ምንድነው ብለን ብንጠይቀው ምንም ላያውቅ ይችላል። ምክንያቱም አማርኛ አይደለማ እንግሊዝኛ እማያውቅ ከሆነ አማርኛ ብቻ ነው እንትን እሚለው እና ምናልባት ያው በርግጥ አማርኛ ላይ በምንወረበት ሰዓት በተለይ ፊደል ቆጠርን የምንል ሰዎች እንግሊዝኛና አማርኛን እየቀላቀልን የማውራት ባህላችን እየጨመረ መጥቷል። የማውራት ልማዳችን እየጨመረ መጥቷል እና አንድ ሰው ሙሉ ለሙሉ ከእንግሊዝኛ ከእንግሊዘኛ የጸዳ ቋንቋ አማርኛ ተናገር ቢባል በተለይ ትምህርት ፊደል የቆጠረ ሰው እንግሊዝኛ መቀላቀሉ አይቀርም ማለት ነው። ለምደነዋል ንጹህ አማርኛ መናገር እሚችል ሰው አይደለም እና ለዛ ለዛ ይጠቅማል። ፌብሯሪ እሚለው ከዛ ውጪ ግን የአማርኛ ቃል ስላልሆነ ፌብሯሪ ምናልባትም አስፈላጊ

ቢሮ ይላል ቢሮ የሚለው አቻ የእንግሊዘኛ ቃሉ ኦፊስ የሚል ትርጉም አለው ኦፊስ የሚል ትርጉም አለው። እና ስለ ቢሮ ስንዋራ በዋናነት በሁለት ከፍለን ማየት እንችላለን የመንግስት ቢሮ እና የግል ቢሮ ብለን እንከፍለዋለን ማለት ነው። የመንግስት ቢሮ ማለት ማንኛውም የመንግስት ሰራተኛ ቢሮዎች ይኖሩታል የመንግስት ስራዎችን ለመስራት የመንግስት ተግባራትን ለማከናወን ቢሮ ያስፈልጋል። ሰራተኛው ቢሮ ስለሚያስፈልገው የመንግስት ሰራተኛ ደግሞ ሁሉ ነገር የተሟላለት አስፈላጊ ነገሮች ሙሉ የሆኑለት ነገር ቢሮ ስለሚያስፈልገው ሰራተኛው ቢሮ ውስጥ ቁጭ ብሎ የሚሰራቸውን ስራዎች ያከናውናል ማለት ነው። በርግጥ እኛ ሀገር ላይ ቢሮዎች አስፈላጊ ነገሮችን አካተዋል አላካተቱም ሲባል በጣም ብዙ የሚነሱ ጥያቄዎች አሉ። ቢሮ ላይ በምኖንኖርበት ሰዓት የመጀመሪያው ነገር ቢሮዎቹ ሽንት ቤት እና ውሃ ሊኖራቸው ይገባል፤ የመጀመሪያው ነገር ማለት ነው ምክንያቱም ሽንት ቤት እና ውሃ ከሌለ ጤናችንን አደጋ ላይ ሊጥል ይችላል፤ ጤናችን አደጋ ላይ ሊወድቅ ይችላል። ሽንት ቤት ከሌለ ሽንታችንን ወጥን መሽናት ካልቻልን እንግዲህ በተወደደው ኩላሊት ከፍተኛ ችግር ሊገጥመን ይችላል፤። ሽንታችንን ወዲያው ሽንታችን እንደመጣ መሽናት ካልቻልን ኩላሊታችን ፌል ሊያደርግ ይችላል፤። ኩላሊት ፌል ካደረገ ደግሞ የሚገጥመን ነገር ያው የሚታወቀው ነው አለም ላይ የሚሆነው ነገር ነው። እና ቢሮዎች ሊያካትቷቸው ከሚገቡ የመንግስት ቢሮዎች ሊያካትቷቸው ከሚገቡ ዋና ዋና ነገሮች መካከል የመጀመሪያው ውሃና ሽንት ቤት ግዴታ ነው ማለት ነው። ሁለተኛው ኢንተርኔት ነው ኢንተርኔት እንግዲህ አሁን አሁን ትንሽ መሻሻሎች እየታዩ ቢሆንም ብዙ የመንግስት ቢሮዎች ጋር ኢንተርኔት አገልግሎት አልነበረም። ከዚህ በፊት አሁን አሁን የኢንተርኔት አገልግሎት እየገባና እየተጠቀሙ ቢሆንም ከዚህ በፊት ግን አሁንም በርግጥ ችግሩ እንዳለ ነው ያው ሁሉም ጋር ኢንተርኔት አገልግሎት አለ ለማለት ያስቸግራል ነገር ግን። ብዙ ቦታዎች ጋር መሻሻሎች ይታያሉ ከዚህ በፊት ከነበረው አንፃር ስንመለከት የኢንተርኔት አገልግሎት እየተጠቀሙ ነው ማለት ነው። ሰራተኞቹ ቢሮ ውስጥ ያሉ ሰራተኞች የመንግስት ሰራተኞች ከዛ ውጪ ግን ከቢሮ ውጪ ኮምፒውተሮች ያስፈልጋሉ፤ ፕሪንተሮች ያስፈልጋሉ። መብራት ያስፈልጋል መብራት በርግጥ በአብዛኛው ቢሮ በሚባል ሁኔታ የመብራት አገልግሎት ስላለ መብራት እንደ ኮምፕሌን የሚነሳበት ጉዳይ ላይሆን ይችላል ምክንያቱም መብራት አገልግሎት ስላለ ማለት ነው። እና እነዚህ ነገሮች በመንግስት ቢሮዎች አካባቢ ሊኖሩ የሚገቧቸው ወይም ግዴታ የሚያስፈልጉ ነገሮች ስለሆኑ ትኩረት ሊሰጥባቸው የሚችሉ ነገሮች ናቸው ማለት ነው። ሌላኛው ደግሞ የግል ቢሮዎች ናቸው። የግል ቢሮዎች የግል ቢሮዎች በርግጥ ከመንግስት ቢሮዎች የተሻሉ ናቸው፤ የግል ቢሮዎች ማለት የግል ድርጅቶች የግል ድርጅቶች ለሰራተኞቻቸው የሚያዘጋጁት ስራቸውን በአግባቡ እንዲሰሩ የሚሰጡት ቢሮ ነው። እንግዲህ የግል ድርጅቶች ቢሮዎቹን ሊከራዩዋቸው ይችላሉ፤ ወይም ደግሞ የራሳቸው ህንፃ ላይ ሊሰጡ ሊሰሩ ይችላሉ ቢሮ ማለት ነው። እና የግል ድርጅቶች የሚሰሯቸው የሚያዘጋጃቸው የሚያዘጋጅባቸው ቢሮዎች በአብዛኛው ደረጃቸውን የጠበቁ ቆንጆ የሚባሉ ቢሮዎች ናቸው ማለት ነው፤። ቆንጆ የሚባሉ ደረጃቸውን የጠበቁ ቢሮዎች ናቸው። እና እንደውም አንዳንዴ ምን እላለሁ እኔ መንግስት ከግሉ ዘርፍ ብዙ ትምህርቶችን መውሰድ ይገባዋል እላለሁ። የብሩ ጉዳይ አይደለም እኮ መንግስት አሁን የብር እጥረት ምናምን እሱ ብቻ አይደለም ነገር ግን ምንም አይነት ወጭ ሳናዋጣ ማስተካከል እና ጽዱ ማድረግ እየቻልን የተበላሹ ነገሮችን እንመለከታለን። ስራዎችን ስንሰራ ባይ ዘ ዌይ በአካባቢያችን ያለውን ንጽህና የስራ አካባቢ ንጹህ መሆን ጽዱ መሆን ስራችን ላይ የሚፈጥረው አሉታዊና ወንታዊ ተጽዕኖ አለ። እና የቢሮአችን ጽድት ያለመሆን ቢሮአችን ነፃ መሆን ጥሩ አእምሮ እንዲኖረን ጥሩ የስራ ትጋት ውስጣችን እንዲነሳሳ ለስራ ተነሳሽ እንድንሆን ሊያግዘን ይችላል ማለት ነው። አለዛ ቢሮአችን በጣም ቆሽሾ ቢሮአችን በጣም አስቸጋሪ ሆኖና ስራ ለመስራት በሚያስጠላ በሚያስቀይም መንገድ አስቀምጠነው ስራ እንሰራለን ውጤታማ ስራ ትርፋማ ስራ እንሰራለን ብለን ማሰብ ትክክል አይደለም አይሆንምም ማለት ነው፤። ስለዚህ ስለ ቢሮ ስናስብ ስለ ቢሮ ስናነሳ ቢሯችን ጽዳት ታሳቢ ውስጥ መግባት አለበት ቢሮአችን ማካተት ያለባቸው ነገሮች

መተግበሪያ ይላል። መተግበሪያ የሚለው እንግዲህ በእንግሊዘኛ አቻ ትርጉሙ ሶፍትዌር ይሆናል ማለት ነው። ሶፍትዌር ወይም አፕሊኬሽን ሁለቱንም መጠቀም እንችላለን ሶፍትዌርም አፕሊኬሽንም የመተግበሪያ ተቀያሪ ስሞች ናቸው። ስለዚህ ስለ መተግበሪያ ስናስብ በአሁኑ ሰዓት በአለማችን ላይ በከፍተኛ ፍጥነት እያደገ ያለው የኢንፎርሜሽን ቴክኖሎጂ ጉዳይ ነው። ስለ ኢንፎርሜሽን ቴክኖሎጂ ስንዋራ። እያንዳንዱ ስራ በአሁኑ ሰዓት በኢንፎርሜሽን ቴክኖሎጂ እየተተካ ይገኛል በአርቲፊሻል ኢንተለጀንስ እየተተካ ይገኛል ማለት ነው። አርቲፊሻል ኢንተለጀንሶች የሰውን ስራ ወይም ሰው ስራሽ አስተውሎት የሚባለው የእያንዳንዱን ሰው ስራ ሊነጥቁ ይችላሉ የሚል ከፍተኛ የሆነ ስጋት በሰዎች ዘንድ እያደረ ነው። ያ ማለት ሰዎች አስተናጋጆች አሉ የቢሮ ሰራተኞች አሉ ሀኪሞች አሉ አስተማሪዎች አሉ እና እነዚህ ስራዎች በሙሉ እነዚህ ስራዎች በሙሉ በሮቦቶች እና በአርቲፊሻል ኢንተለጀንስ ወይም በሰው ስራሽ አስተውሎት ሊተኩና ስራቸውን ሊያጡ ይችላሉ የሚል ትልቅ ስጋት ደቅኗል ማለት ነው። ነገር ግን ይሄ ከመሆኑ በፊት ይሄ ከመሆኑ በፊት ራሳችንን እንደ ዘመኑ አብረን ለመሄድ ዝግጁ ማድረግ መቻል አለብን። ራሳችንን ማዘጋጀት እና ስራዎችን መስራት ይጠበቅብናል እንደዛ ካልሆነ ግን መሃል ላይ እንቀራለን ማለት ነው። እንደዛ ካልሆነ መሃል ላይ ተንሳፈን እንቀራለን። አብረን መሮጥ ካልቻልን አብረን መንቃት ካልቻልን ዘመኑ ቁሞ አይጠብቀንም ዘመኑ እኛን አያዳምጠንም ማለት ነው። ስለዚህ አርቲፊሻል ኢንተለጀንስ በሚሰለጥንበት ሰዓት ለእሱ ግብአት የሚሆኑ ነገሮችን ራሳችንን በማዘጋጀት ለሱ አጋዥ የሚሆን ሰው ማለት አርቲፊሻል ኢንተለጀንስ በሰዎች ነው የሚሰራው። ሰዎች ናቸው የሚያዘጋጁት ሰዎች ናቸው ለዛ እንዲሆን የሚያደርጉት ስለዚህ አርቲፊሻል ኢንተለጀንስ በራሱ ምንም ሊሆን ይችላል ማለት ነው። ሰው ነው የሚያግዘው ሰው ነው የሚረዳው ግን ራሱን ችሎ እንዲንቀሳቀስ የሚያደርገው ማነው? ሰው ነው። እና ከነዛ ሰዎች መካከል ራሳችንን ኮምፒውት አድርገን ራሳችንን ተወዳድርን ከነዛ ለአርቴፊሻል ኢንተለጀንስ ወሳኝ ከሆኑ ሰዎች መካከል ራሳችንን ማድረግ ይጠበቅብናል ማለት ነው። በጣም አስፈሪ ነው ወደፊት በጣም አስፈሪ ነው። ምክንያቱም እንግዲህ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት የሚባሉ ሮቦቶች አለምን የሚቆጣጠሩበት ጊዜ ይመጣል። እየተባለ ነው አለምን የሚቆጣጠሩበት ጊዜ ይመጣል ሩቅ አይሆንም እየተባለ ነው ማለት። ጦርነት በሰው ልጅ በአርቲፊሻል ኢንተለጀንሶች መካከል ጦርነት ሊጀመር ይችላል። እነዚህ አርቲፊሻል ኢንተለጀንሶች የሚፈጠሩት በሰዎች ነው እንደሚታወቀው። እኛ ሰዎች ነን ክሬት የምናደርጋቸው ነገር ግን ክሬት ካደረግናቸው በኋላ እንደፈለግነው መቆጣጠር የማንችልበት ጊዜ ላይ እንደርሳለን። አሁን ለምሳሌ ቻት ጂፒቲ እንደሚታወቀው የምንፈልገውን ነገር በሙሉ ይሰጠናል። የኔ ስጋት ግን ቻት ጂፒቲ ነገ ከነገ ወዲያ በገንዘብ እየከፈላችሁ ተጠቀሙ ቢባል የምናገኘው ነገር የምናጣው ነገር በጣም ከፍተኛ ነው። ምክንያቱን ለምደናል በቃ ወርዴ ስለለመድን የምናጣው ነገር ከፍተኛ በመሆኑ ምክንያት እሱን ታሳቢ ውስጥ ማስገባት መቻል አለብን ብዬ አምናለሁ። ከዛ ውጪ አርቲፊሻል ኢንተለጀንስ ቻሌንጅ እንዳለው ሁሉ ኦፖርቹኒቲም አለው። ቻሌንጅ እንዳለው ሁሉ ኦፖርቹኒቲም ስላለው ከኦፖርቹኒቲው ለመሳተፍ በረከት ለማግኘት ራሳችንን ወደ ኢንፎርሜሽን ቴክኖሎጂው ዘርፉ መቀላቀል እና ራሳችንን የድሉ ተጠቃሚ ለማድረግ ዝግጁ መሆን መቻል አለብን ማለት ነው። እና አርቲፊሻል ኢንተለጀንስ አርቲፊሻል ኢንተለጀንስ በአሁኑ ሰዓት ስለመተግበሪያ ስናወራ ቀጥታ ግንኙነት ስላለው ማለት ነው ግንኙነት ስላለው ነው። እና መተግበሪያዎችን በሁለት መንገድ ከፍለን ማየት እንችላለን። የሲስተም መተግበሪያዎች አሉ የአፕሊኬሽን መተግበሪያዎች አሉ። ሲስተም ሶፍትዌር ኤንድ አፕሊኬሽኑ ሶፍትዌር ብለን ነው በሁለት የምንከፍላቸው ሲስተም ሶፍትዌር የሚባሉት ሲስተም መተግበሪያ የሚባሉት። ምንድን ናቸው? አንድ ዲቫይስ በሚሰራበት ሰዓት አብሮ ለዲቫይሱ ወሳኝ የሆኑ ዲቫይሱ ጋር የተፈጠሩ ሶፍትዌሮች ናቸው። አፕሊኬሽን የሚባሉት ግን እኛ የምንፈልገውን ነገር እኛ የምንፈልገውን ነገር የምንፈልገውን ነገር ለመስራት ምንጭ ናቸው። መተግበሪያዎች እነዛ አፕሊኬሽን ሶፍትዌር ይባላሉ ማለት ነው። እና ሲስተም ሶፍትዌሮች በዋናነት ዲቫይሱን እንዲቆም የሚያደርጉ ናቸው

ጇንዋሪ ይላል ጇንዋሪ ማለት እንግዲህ በአመት አስራ ሁለት ወራቶች አሉ ከእነዚህ አስራ ሁለት ወራቶች መካከል ጇንዋሪ አንደኛው ነው። እና ጇንዋሪ የሚለው ቃል የአማርኛ አቻ ትርጉሙ ጥር ነው። ጥር የሚለው ቃል በእንግሊዘኛው ጁንዋሪ ይባላል። እና ጇንዋሪ በተለይ የፈረንጆቹ አዲስ አመት የሚገባበት ወር ነው። ጇንዋሪ አንድ ማለት የፈረንጆቹ አዲስ አመት የሚቀየርበት አዲስ የሚገባበት ወር በመሆኑ ጇኗዋሪ አንድን ስናነሳ ስለ ፈረንጆቹ አዲስ አመት አእምሮአችን ውስጥ ይመጣል ማለት ነው። እንግዲህ በአመት አስራ ሁለት ወራቶች አሉ ከጇኗዋሪ ጇኗዋሪ ፌብሩዋሪ ማርች አፕሪል ሜይ ጁን ጁላይ ኦገስት ሴፕቴምበር ኦክቶበር ዴሴምበር ብለን አስራ ሁለት ወራቶችን እንጠቅሳለን እነዚህ አስራ ሁለት ወራቶች በአራት ወቅቶች ይከፈላሉ። በአራት ወቅቶች ይከፈላሉ በጋ አለ በልግ አለ ክረምት አለ ጸደይ አለ እንደዚህ ብለን እንከፍላችኋለን ማለት ነው። ስለዚህ እነዚህ አስራ አራት ወራቶች ስንከፋፍላቸው በጋ የሚባለው ጥር እንትን ታህሳስ ጥርና የካቲት ወይም ዲሴምበር ጇኗዋሪ ፌብሩዋሪ እና ጇኗዋሪ የሚለው በጋ ውስጥ ወይም ዊንተር ይባላል ማለት ነው። በጋ ወይም ዊንተር ይባላል ሶስት የሚካተት ወር ነው። ሌላኛው ማርች አፕሪል ሜይ የምንላቸው ደግሞ በልግ የሚባሉት ናቸው ማለት ነው። ወይም በአማርኛው ምን ይባላሉ መጋቢት ሚያዚያና ግንቦት በልግ የሚባለው ወራት ውስጥ ወይም ወቅት ውስጥ የሚካተት ነው። ሌላኛው ደግሞ ክረምት የሚባለው ክረምት ወይም ሰመር ይባላል በእንግሊዘኛው ሰመር ይባላል ጁን ኦገስት እና ጁላይ እንዲሁም ጁን ኦገስት እና ጁላይ በእንግሊዘኛው እነዚህ ናቸው በፈረንጆቹ ማለት ነው። ጁን ኦገስት እና ጁላይ ማለት ሰኔ ሀምሌና ነሀሴ ሰመር የሚባለው ወይም ክረምት የሚባለው እንትን ላይ ነው የሚገኙት ማለት ነው። ከዛ ውጪ ከጳጉሜ በኋላ መስከረም አለ መስከረም ሴፕቴምበር ይባላል እንግሊዘኛ መስከረም ጥቅምት ኦክቶበር ዴሴምበር የሚባለው ደግሞ ኦክቶበር ኖቬምበር አለ ሌላ ህዳር መሃል ላይ ማለት ነው እነዚህ ጸደይ ይባላሉ ማለት ነው። እና የጸደይ ወራቶች ብለን እንከፍላቸዋለን እና በዋናነት ስለ ጁኗዋሪ ስንዋራ የፈረንጆች ወይም የግርጎሪያን ካሌንደር የዘመን መለወጫቸው ጇኗዋሪ ነው። የኛ ሀገር ደግሞ ኢትዮጵያ ውስጥ የዘመን መለወጫ ሴፕቴምበር የምንለው ወይም መስከረም ነው። መስከረም አንድ እንቁጣጣሽ የሚባለው ከዘመን ዘመን የሚቀየርበት መስከረም አንድ ቀን ነው። ለምሳሌ ከሁለት ሺህ አስራ ሰባት ወደ ሁለት ሺህ አስራ ስምንት ዘመን በሚቀየርበት ሰዓት ማነው መስከረም አንድ ቀን ነው ሁለት ሺህ አስራ ስምንት የሚገበው ማለት ነው። በተመሳሳይ በግሪጎሪያን ካሌንደር በግሪጎሪያን ካሌንደር ጥር አንድ ቀን ወይም ጁኗዋሪ ፈርስት ጁኗዋሪ ፈርስት የምንለው አዲስ አመት የሚገባበት። ሁለት ሺህ ሃያ ስድስት ለምሳሌ እንደ አዲስ የያዝነው ጁኗዋሪ አንድ ላይ ጁኗዋሪ ፈርስት ላይ ነው ማለት ነው። ጆናሪ ፈርስት ላይ ነው። እና ስለ ጆናሪ ስንዋራ እኛ ሀገር ላይ ጥር ማለት ነው በጣም ብዙ የሃይማኖት በዓላት የሚከናወኑበት በጣም ብዙ ነገሮች በተለይ ወደ ገጠር አካባቢ ወደ ገጠር አካባቢ ፌስታ ደስታ ምግብ ብቻ የሚበላበት የሚደሰትበት ወቅት ነው። ጥር ማለት ምክንያቱም ጥር ላይ ብናይ ጥር ሰባት ቀን የስላሴ ወይም አማኑኤል ጥር ስድስት እና ሰባት ግርዘት የሚባል ግዝረት የሚባለው በዓል ይከናወናል። ጥር ሰባት እና ጥር ስድስት ማለት ነው። ከዛ በኋላ ጥር አስራ አንድ ደግሞ ምን አለ ጥር አስራ አንድ የጥምቀት በዓል አለ ጥምቀት በዓል ጌታችን መዳይታችን ኢየሱስ ክርስቶስ በዮሐንስ እጅ የተጠመቀበት በዓል ነው። እሱ ጥር አስራ አንድ ይከበራል ጥላ ስራ ሁለት ደግሞ አስተርዮ ወይም አስተርዮ ቅዱስ ሚካኤል ማለት ነው ቅዱስ ሚካኤል አለ አስተርዮ ሳይሆን አስተርዮ ጥር ሃያ አንድ ነው የእመቤታችን በዓል ማለት ነው። እና በጠቅላላ ስለ ጁኗዋሪ ወይም ስለ ጥር በምንዋረበት ሰዓት በሀገራችን በጣም ብዙ ሃይማኖታዊ በዓላት የሚከወኑበት ሃይማኖታዊ በዓላት የሚደረጉበት በመሆኑ ስለ ጇኗዋሪ ስናስብ እኛ ሀገር ስለ ደስታ ስለ ፌስታ የምናስብበት ወቅት ነው

ውል ይላል ውል እንግዲህ በእንግሊዘኛው ጋር ይቀራረባል በርግጥ ኤግዛክትሊ ፕሮሚስ ሪፕረዘንት ላይ ያደርገው ይችላል ላይወክለው ይችላል ግን ውል የሚለው ቃል በዋናነት ማሰሪያ እንደማለት ነው። ቃላችንን የምናስርበት የጽሁፍ ማስረጃ ነው ውል ማለት በጽሁፍ ነገሮችን በጽሁፍ የምናስቀምጥበት እና በጽሁፍ በፊርማ በሽማግሌ በምስክር ነገሮችን የምናስቀምጥበት ነገር የምናስርበት ነገር ውል ይባላል ስለዚህ ውልን ተጠቅመን የተለያዩ ነገሮችን እናደርጋለን ለምሳሌ ለመሻሻጥ አንድ ሰው ሲገዛና ሲሸጥ እንደ ምስክር የሚያገለግለው ውል ነው ማለት ነው። በሻጭና በገዢ መካከል ያለ ማሰሪያ ነገር ቢካካዱ አልሸጠልኝም ወይም አልገዛውም ብለው ቢሻሻጡ ማሰሪያ የሚሆነው መያዣ የሚሆነው ውሉ ነው ማለት ነው። ውል እንግዲህ በሁለት ከፍለን እናየዋለን ህጋዊ ውልና የሽማግሌ ውል ብለን በሁለት እንከፍላለን። ስለዚህ ህጋዊ ውል ማለት ምን ማለት ነው የሽማግሌ ውል ማለትስ ምን ማለት ነው የሚሉ ነገሮችን በዝርዝር ለመነጋገር ለዲስከስ ለማድረግ ወይም ለመወያየት እንሞክራለን። የሽማግሌ ውል ማለት በሁለት ተዋዋዮች መካከል ለምሳሌ ሻጭና ገዢ ተረካቢና አስረካቢ በተለያየ መንገድ ወይም በጋብቻም ደግሞ አግቢና ተጋቢ አግቢና ጋብቻ ሁለቱም ሙሽሮች መካከል ያለውን የጋብቻ እንትን በውል ሊቋጭ ይችላል ማለት ነው። እና በተለይ በሻጭና በገዢ መካከል ያለውን ውል በሽማግሌ ውል የሚባለው ጽሁፉ ላይ ከሌ የተባለ ሰው ከሌ ከተባለ ሰው እዚህ ቦታ ላይ እንደዚህ አይነት ቤት ከሆነ ለምሳሌ የሚገዛው ቤት ገዝቶት በዚህን ያክል ብር ሽጦለታል የሚል ውል ይጻፋል ከዛ ከታች እማኞች ይባልና እማኞቹ በተለይ የተለመደው ነገር ሶስት ሽማግሌዎች ናቸው እነዚህ ሽማግሌዎች ከታች ይፈርማሉ ስማቸውና ፊርማቸውን ያስቀምጣሉ ከዛ በኋላ እነዚህ ሰዎች የሽማግሌ ውል ነው እነዚህ ሽማግሌዎች ለሽያጩና ለግዢው ምስክር ናቸው ማለት ነው። እርስ በእርሳቸው አለመግባባት እርስ በእርሳቸው ሽያጩን ወይም ግዢውን ለማፍረስ ቢሞክር እነዚህ ሽማግሌዎች ምስክር ስለሆኑ ሽማግሌዎቹ መጡ ውሉን እንደፈረሙ ምስክር ይሆናሉ ማለት ነው ነገር ግን ይህ የሽማግሌ ውል በፍርድ ቤት የጸና ላይሆን ይችላል ማለት ነው። ህጋዊ እንዲሆን ማንኛውም ውል ህጋዊ እንዲሆን ህጋዊ ውል የሚባል ፕሮሰስ አለ እሱን ይካሄዳል ማለት ነው የህጋዊ ውሉን እንዴት ይደረጋል የሚለው በምናይበት ሰዓት መጀመሪያ ውሉን ይፈርማሉ ውሉን ከፈረሙ በኋላ እና ከተስማሙ በኋላ ወደ ውልና ማስረጃ ይሄዳሉ ማለት ነው። ውልና ማስረጃ የሚሄዱበት ዋናው ምክንያት ውሉ ህጋዊ ተቀባይነት እንዲኖረው ለማድረግ ነው ውሉ ህጋዊ ተቀባይነት እንዲኖረው ሁለት ፐርሰንት ለመንግስት በማስገባት ወይም በመክፈል ውሉ ህጋዊ እንዲሆን ማድረግ ይቻላል ማለት ነው። ውሉ ህጋዊ ከሆነ በኋላ ግን ሻጭም ሆነ ገዢ ውሉን የማፍረስ መብት የላቸውም ውሉን ቢያፈርሱ በፍርድ ቤት ተጠያቂ ስለሚሆኑ ውሉን ላፈረሱበት ቅጣት ስላለው ያ ቅጣት ደግሞ ከሸጡበት ወይም ከገዙበት በላይ ዋጋ ስለሚያስከፍላቸው ውሉን ለማፍረስ ፈቃደኛ አይሆኑም ወይም አይፈልጉም ማለት ነው። ስለዚህ በዋናነት ስለ ውል ስናወራ የሽማግሌ ውልና የውልና ማስረጃ ህጋዊ ውል የሚባለው ብለን በሁለት መክፈልና ማውራት እንችላለን ማለት ነው። ስለ ውል ሲወራ ከዚህ ጎን ለጎን ደግሞ የጋብቻው ላለ የጋብቻ ውል እንግዲህ ባልና ሚስት በሚጋቡበት ሰዓት በሁለታቸው ጋብቻው ከመፈጸሙ በፊት ያሉ ንብረቶች እና ጋብቻው ከተፈጸመ በኋላ የሚፈሩ ንብረቶች በምን አይነት መንገድ ይተዳደሩ የሚለው የሚያስረዳ ግልጽ ውል ነው ማለት ነው። እንግዲህ ብዙ ጊዜ ከጋብቻ በፊት ያሉ ንብረቶች በሙሉ ለየግላቸው ባልና ሚስቶች በግላቸው መጠቀም እንዲችሉ የሚያዝውል አለ። ሌላ ውል ደግሞ ከጋብቻ በኋላ የተፈሩ ንብረቶች በሙሉ የጋራ እንደሆኑና እኩል መካፈል እንደሚችሉ የሚያትትም ሌላ እንትን አለ ግን ብዙ ጊዜ ደግሞ ከዚህ በተቃራኒ ከጋብቻ በፊት ያሉ ሀብቶች በሙሉ የጋራ ሀብት ናቸው የሚል ስምምነትም አለ እና እንደ ተጋቢዎቹ እንደ ሙሽሮቹ ስምምነት ይወሰናል ማለት ነው። ስለዚህ ስለ ውል ያለኝ ትንታኔ ይሄን ይመስላል። አመሰግናለሁ

የምስክር ወረቀት የምስክር ወረቀት ማለት እንግዲህ እኛ እያንዳንዳችን የተለያዩ ሁነቶች ሁኔታዎች ሊያጋጥሙን ይችላሉ። የምስክር ወረቀት በርግጥ በእንግሊዘኛው ሰርተፊኬት ኦፍ ሪካግኒሽን ወይም ይሄ የምስክር ወርቀት ሰርተፊኬት ኦፍ ሪካግኒሽን ማለት እንችላለን የእውቅና የምስክር ወረቀት ነው። በርግጥ ነገር ግን ሰርተፊኬት ኦፍ ኮምፕሊሽን ሊሆን ይችላል ይሄ አንድን ትሬኒንግ ጨርሰን ትሬኒንግ ሊሆን ይችላል ሌላ ስራ ሊሆን ይችላል በአግባቡ በተገቢ ሁኔታ ስለጨረስን የሚሰጠን ሰርተፊኬት ኦፍ ካምፕሌሽን ልንለው እንችላለን ማለት ነው። ነገር ግን አንድን ነገር እውቅና እንዲሰጠን ስለሆነ ነገር ለምሳሌ የኔን ነገር ይችላል ተብሎ እውቅና እንዲሰጠን ከፈለግን በእንግሊዘኛው ሰርተፊኬት ኦፍ ሪካግኒሽን ሪካግኒሽን ይባላል እና በዚህ መንገድ በዚህ መንገድ ይገለጻሉ የምስክር ወረቀት በእኛ ሀገር ለተለያዩ ነገሮች የምስክር ወረቀት ይሰጣል። የመጀመሪያው የመጀመሪያው አንድን ስራ አንድን ስልጠና በአግባቡና በጥሩ ሁኔታ በስኬት ስናጠናቅቅ የምስክር ወረቀት ይሰጠናል። ሁለተኛው የልደት የምስክር ወረቀት ሶስተኛው የጋብቻ የምስክር ወረቀት ይሰጠናል ማለት ነው። እና የትምህርት ማስረጃ ያው ከስልጠና ጋር ማገናኘት ስለምንችል በዛ መንገድ እንትን ለዋል እና በተለይ የስልጥ የስራ የምስክር ወርቀትም እንዲሁ አንድ ስራ ስላከናወን ለምሳሌ የማህበረሰብ አገልግሎት አንድ ሰው አክናውኖ ሲጨርስ የማህበረሰብ አገልግሎት የምስክር ወረቀት ይሰጣል ማለት ነው። እና በጠቅላላው የምስክር ወረቀት ያደረግነውን የሆንነውን ያለንን ነገር የሚመሰክር ህጋዊ ማስረጃ የምስክር ወረቀት ብለን እንጠራዋለን ማለት ነው። ይህ የምስክር ወረቀት ቅድም እንደዘረዘርኩት የተለያዩ አይነቶች አሉ ለምሳሌ የትምህርትና ስልጠና የምስክር ወረቀት አለ። የትምህርትና ስልጠና የምስክር ወረቀትንም በሁለት ከፍለን ማየት እንችላለን የረጅም ጊዜ ስልጠና የአጭር ጊዜ ስልጠና ብለን እንከፍለዋለን። የረጅም ጊዜ ስልጠና ከሆነ ዲግሪ የምናገኝበት ዲፕሎማችን የሚሰጥበት ደግሞ ሌላ ማስተርስ እና ፒኤችዲ የምናገኝበት የምስክር ወረቀት አለ ማለት ነው። እና ይሄ ረጅም ጊዜ ስልጠና በዋናነት የትምህርት ማስረጃ ይባላል በአማርኛ የትምህርት ማስረጃ ይባላል። እና የትምህርት ማስረጃ እንግዲህ ትምህርቱን በአጥጋቢና በሚገባን በሚጠበቅብን መልኩ ትምህርቱን ስንጨርስና ትምህርቱን ስናጠናቅቅ የሚሰጠን ወረቀት እሱ የትምህርት ማስረጃ ወይም ሰርተፊኪያት አፍ ሪኮግኒሽን ማለትም እንችላለን ማለት ነው። ውጪ ከዛ ውጪ የአጫጭር ስልጠናዎች እንዲሁ ይሰጠናል አጫጭር ስልጠናዎች በጣም ብዙ ናቸው። እና አጫጭር ስልጠና የሰውን ስኪል ለማዳበር ብቃታችንን ለማዳበር በጣም ወሳኝ ከሚባሉ ነገሮች መካከል አጫጭር ስልጠናዎች ናቸው። ለምሳሌ አንድ ሰው ሶስት አመት ዲግሪውን ከሚማር ይልቅ በጣም የሚፈልገውን ሙያ መርጦ ሁለት ወር ሶስት ወር ስልጠና ቢወስድ የተሻለ ለሙያው ለሚፈልገው ነገር ለስራው ውጤታማ የሆነ ነገር ማግኘት ይችላል ማለት። እና በዚህ መንገድ እንትን ማለት ይቻላል ስልጠናዎችን አጫጭር ስልጠናዎችን ማግኘት ይቻላል እና አጫጭር ስልጠናዎች ከሰርተፊኬት ወይም ከምስክር ወረቀቱ በዘለለ መልኩ ጥሩ ችሎታ እንዲኖረን ስኪል ማለት ክህሎታችን በደንብ እንድናዳብር ከፍተኛ አስተዋጽኦ ስለሚያደርጉ ከረዣዥም ስልጠናዎች ከረዣዥም ስልጠናዎች ይልቅ አጫጭር ስልጠናዎች በጣም አስፈላጊ ሊሆኑ ይችላሉ ማለት ነው። ሌላኛው ከትምህርት ማስረጃ ወጣ ሲል የጋብቻ ምስክር ወረቀት የጋብቻ የምስክር ወረቀት እንደሚታወቀው ቅድሙ ለመተንተን እንደሞከርኩት ጋብቻ ሁለት ወንድና ሴቶች ወይም ባልና ሚስቶች በሚጋቡበት ሰዓት ምስክር ወረቀቱ የሚጠቅሰው በዋናነት እከሌና እከሌ የተባሉ ሰዎች በዚህ ቀን የተጋቡ ሲሆን ውሉ ላይም ወይም የምስክር ወረቀቱ ላይ በዚህና በዚህ የተጋቡ ሲሆን ከዚህ ቀን ጀምሮ ባልና ሚስት ሆኗል የሚል የምስክር ወረቀት ይሰጣቸዋል። የልደት የምስክር ወረቀት አለ ከሌላ የተባለው ሰው ከዚህ ቦታ በዚህ ዓመተ ምህረት ከእከሌና ከእከሌ ከእናትና ከአባቱ ማለት ነው ተወልዷል ተወልዷል የሚል የምስክር ወረቀት ከቀበሌ ይሰጣል ማለት ነው። በተመሳሳይ የጋብቻ የልደት የስራ የስራ ራሱ የርካግኒሽን የስራ ወይም የስራ ልምድ በራሱ ኤክስፕሪያንስ ሰርተፊኬት ነው የምንለው ወይም የምስክር ወረቀት

ማክሰኞ ይላል ማክሰኞ እንግዲህ በሳምንት ካሉት ሰባት ቀናት መካከል አንደኛው ነው። እና በሳምንት ውስጥ ያሉ ቀናት። ሰኞ ማክሰኞ ሮብ ሀሙስ አርብ ቅዳሜ እሁድ። እና እሁድ እና ከዋክሰኞ ነው የጀመርኩት እነዚህ ሰባት ቀኖች በሳምንት ውስጥ ይኖራሉ። እንግዲህ ከመጀመሪያው ከትንሹ ከሰከንድ ስንጀምር በአንድ ደቂቃ ውስጥ ስልሳ ሰከንዶችን የሚኖሩት የጊዜን ሁኔታ ስናስብ ማለት ነው። በአንድ ደቂቃ ውስጥ ስልሳ ሰከንዶች አሉ። በአንድ ሰዓት ውስጥ ስልሳ ደቂቃዎች አሉ። በአንድ ቀን ውስጥ ሃያ ሰዓታቶች አሉ። በአንድ ሳምንት ውስጥ ሰባት ቀኖች አሉ። በአንድ ወር ውስጥ ሰላሳ ቀኖች አሉ። በአመት ውስጥ ሶስት መቶ ስድሳ አምስት አስራ ሁለት ወራቶች አሉ በአመት ውስጥ አስራ ሁለት ወራቶች አሉ እያለ። የጊዜ ትንታኔውን ማየት እንችላለን እንግዲህ በሳምንት ሰባት ቀን የሚኖር ከሆነ ከእነዚህ ሰባት ቀኖች መካከል ማክሰኞ አንዱ ቀን ነው ማለት ነው። እና ማክሰኞ በእንግሊዘኛው ቲዩዝዳ የሚል አቻ የእንግሊዘኛ ትርጉም አለው ቲዩዝዳ የሚል አቻ የእንግሊዘኛ ትርጉም አለው። እና ስለ ማክሰኞ ስናስብ የተለያዩ እንትኖች ወደ አእምሮአችን ይመጣሉ የተለያዩ እሳቤዎች ወደ አእምሮአችን ይመጣሉ። አለም ከተፈጠረበት ቀን ጀምሮ ማክሰኞ ቀን የተለያዩ ስራዎች ይሰራሉ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄን አለም ከፈጠረበት ጀምሮ አለምን መፍጠር የጀመረው እሁድ ቀን ነው። አለምን መፍጠር የጀመረው እሁድ ቀን ነው እሁድ ሰማይና ምድር ተፈጠሩ። ሰኞ ተራራሸን ተረሩ ወንዙ ተፈጠረ ማክሰኞ እጽዋት ምናምን ተፈጠሩ እያለ እስከ አርብ ድረስ የሰው ልጅ እስከተፈጠረበት አዳም እስከተፈጠረበት እስከ አርብ ድረስ በእያንዳንዱ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ አለም ላይ ያሉ ነገሮችን በሙሉ ፈጥሯል። እና በሰባቱ ቀናት ከቅዳሜ በስተቀር በስድስቱ ቀናት በእያንዳንዱ ቀን ጌታችን መዳኒታችን እየሱስ ክርስቶስ ስራ ላይ ነበር። ስራ ላይ የነበረው ምንድነው? አለምን በመፍጠር አለም እንግዲህ ሰማይና ምድር ብቻ አይደለም ሰማይና ምድር ውስጥ ያሉ የሚካተቱ ብዙ ነፍስ ያላቸውና ነፍስ የሌላቸው ነገሮች አሉ። እና እነኚህ ነፍስ ያላቸው እና ነፍስ የሌላቸው ነገሮች በሙሉ የተፈጠሩት ከእሁድ እስከ አርብ ባለው ጊዜ ወስነው ማለት ነው። ከእሁድ እስከ አርብ ባሉ ቀናት ውስጥ ነው። እና በእነዚህ ቀናት ምን ምን ተፈጠሩ የሚለው? በግልጽ መጽሐፍ ቅዱስ ላይ የተቀመጠ ነገር ስለሆነ እሱን ማንበብና መረዳት እንችላለን እና ማክሰኞም እነዚህ ነፍስ ያላቸው ማለት አረንጓዴ ነገሮች ዛፎች ምናምን የተፈጠሩበት ጊዜ ነው ማክሰኞ የተፈጠሩበት ቀን ነው ማለት ነው። ከዚህ በተጨማሪ ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ስጋዊ በአይሁድ አይሁዳውያን ዘንድ በሚመላለስበት ጊዜ ማክሰኞ እለት። ሐዋርያትን ጠርቶ ያስተማረበት ሮብ ሐዋርያት ጽዋችሁ ይሄ ምንድነው? ይሄ እነሆ ስጋዬ ነው። ብሎ ይሄ ደሜ ነው። ጠጡኝ ብሎ እሮብ መሰለኝ ለሐዋርያት ጽዋቸውን ጽዋ የሰጠበት ቀን ነው። እና ቀን የተለያዩ ታሪኮች በአለም ላይ ተሰርቷል በርግጥ በሰባቱ ቀናትም ብዙ ተአምር ተሰርቷል ብዙ ነገር ተሰርቷል። እና ከእነዚህ ተአምራት ከእነዚህ እንትኖች ቀናት ተአምር የተሰራባቸው ቀኖች መካከል ማክሰኞ አንዱ ነው። ስለዚህ ስለ ማክሰኞ በዋናነት እንደዚህ አይነት ትንታኔዎችን መስጠት እንችላለን። ከዛ ውጪ ግን ማክሰኞ አሁን ላይ የስራ ቀን ነው። ከሰኞ ስካር ድረስ ባለው በጣም ከባድ የስራ ቀኖችን የምናሳልፍበት ስራ የሚበዛበት ጊዜ ነው። እንደሚታወቀው ቅዳሜና እሁድ እረፍት ጊዜ ይባላል። በአሁኑ ሰዓት እና ብዙ ሰው እሁድ ጊዜውን እረፍት ላይ ሆኖ ያሳልፋል ይጠጣል ይጫወታል። እና ሰኞ ወደ ስራ ለመግባት የሚከብድ አይነት ቀን ነው። ሰኞ ምክንያቱም ከእረፍት ወደ ስራ ነው የምገባው እና ሰኞ ይከብደንና ማክሰኞ ግን በጣም ለስራ ስለት ሆነን የምንወጣበት ለስራ ራሳችንን አዘጋጅተን የምንገኝበት ጊዜ ነው። ማክሰኞ ማለት እና ሰኞ አንጎበር ድብርት ያለበት ቀን ሆኖ እሱን ነገር ስናጠናቅቅ ማክሰኞ ግን ሙሉ ለሙሉ ወደ ራሳችን ንቁ ሆነን ወደ ስራ የምንገባበት። ጥሩ ቀን ነው ማለት ነው። እና ማክሰኞ ለሰራተኞች ጥሩ ቀን ነው

ኮፍያ ይላል። ኮፍያ የእንግሊዘኛ አቻ ትርጉሙ ሀት ብለን እንጠራዋለን ሀት ሀት ሀት ሆት እሚለው ሙቀት ነው ሀት ነው። ሀት እሚለው ግን ኮፍያን ለመግለጽ የምንጠቀምበት ቃል ነው። እና ስለ ኮፍያ ስናወራ ብዙ ጊዜ ኮፍያ ማለት ከተለያዩ ነገሮች ሊሰራ ይችላል ለምሳሌ ከሲባጎ ሊሰራ ይችላል ከቃጫ ሊሰራ ይችላል ከልብስ ሊሰራ ይችላል እና አሰራሩ የተለያየ ነገር ተጠቅመን ልንሰራውና እንችላለን ይህ አሰራር በዋናነት ለምንጠቀምበት አገልግሎት ይወስነዋል። ለምሳሌ ከቃጫና ከሲባጎ እሚሰሩ እንትኖች ፀሀይን ለመከላከል ልንጠቀምባቸው እንችላለን ከልብስ እና ከወፍራም ጨርቆች እሚሰሩ የሹራብ ኮፍያዎች ደግሞ ብርድን ለመከላከል እንጠቀምባቸዋለን ማለት ነው። አንዳንዶቹ ደግሞ ከተለየ አሰራር እሚሰሩ እንትኖች ለጌጥም ሊሆን ይችላል ስለዚህ። የኩፍያን አገልግሎት የኩፍያን አገልግሎት በዋናነት በሶስት ከፍለን ማየት እንችላለን። በሶስት ከፍለን ማየት እንችላለን። የመጀመሪያው ፀሀይን ለመከላከል ነው። ፀሀይን ለመከላከል ነው ሁለተኛው ብርድን ለመከላከል ነው ሶስተኛው ደግሞ ለማጌጥ ነው። ለሌግዠሪ ወይም ለጌጥ ማለት ነው። እና የመጀመሪያው ፀሀይን ለመከላከል እምንጠቀምበት የኮፍያ አይነት ምን አይነት ነው እሚለውን ለማየት እንሞክር። እንግዲህ በአለም ላይ በተለይ ሙቀት እሚበዛባቸው አካባቢዎች የፀሀይ ጥንካሬ ከፍተኛ በሆኑ አካባቢዎች ላይ ምንም አይነት ፀሀይ መከላከያ ሳንጠቀም ከቦታ ቦታ በምንንቀሳቀስበት ሰዓት ራሳችንን የፀሀይ ሙቀት ሊጎዳንና ሊያቃጥለን ይችላል ማለት ነው። ስለዚህ እሱን መከላከል የምንችልባቸው መንገዶች አሉ። ከነዛ መንገዶች መካከል አንደኛው ጃንጥላ መጠቀም ነው ሁለተኛው ደግሞ ኮፍያ መጠቀም ነው። ጃንጥላም ኮፍያም ራሳችንን ከፀሀይ የምንከላከልበት መንገድ ይሆናል ማለት ነው። ጃንጥላ እንግዲህ እሚያስቸግረው ምንድነው? ጃንጥላ ከሆነ በእጃችን ይዘን ነው ሁሌ እምንንቀሳቀሰው ከቦታ ቦታ በምንንቀሳቀስበት ሰዓት በእጃችን ይዘን ጃንጥላውን ላይመቸን ይችላል። ምክንያቱም በእጃችን መስራት መያዝ እምንፈልጋቸው ነገሮች ካሉ ጃንጥላ ተሸክመን ተጨማሪ ጥላ መያዝ ስለማንችል በዚህ ምክንያት ጃንጥላ እንደፈለግነው ለመንቀሳቀስና ከቦታ ቦታ እንትን ለማለት ላይመች ስለሚችል ከጃን ጥላ ይልቅ እሚመረጠው ምንድነው? ሁለተኛው መንገድ ኮፍያ ነው። ለፀሀይ መከላከያነት እሚሰሩ ኮፍያዎች አሰራራቸው ትንሽ ልየት ይላሉ። የመጀመሪያው አሰራር ምንድነው? ከለር ቀለማቸው ነጭ ከሆኑ ሲባጎዎች ሲሮች መሰራት መቻል አለባቸው። ነጭ እሚሆኑበት ምክንያት ምንድነው? ፀሀይን ወደ እንዲያንፀባርቁ ተደርጎ ነው የሚሰሩት። በባህሪያቸው ነጭና ጥቁር ቀለም የተለያየ ባህሪ አላቸው ጥቁር ቀለም የፀሀይ ሙቀትን ሙሉ ለሙሉ አብዞርቭ የማድረግ ባህሪ አለው። ነጭ ቀለም ደግሞ የማንጸባረቅ እና ቶሎ እንዳይሞቅ የሚያደርግ ባህሪ አለው ማለት ነው። ስለዚህ የፀሀይ መከላከያ ኮፍያዎች በዋናነት የሚሰሩት ከነጭ ቀለም መሆን መቻል አለባቸው ማለት ነው። ከቀለማቸው ባሻገር ከቀለማቸው ባሻገር ለሙሉ ጥቅጥቅ ተደርገው መሰራት የለባቸውም ያው ሙቀት እንደመሆኑ መጠን አየር የሚያስገባ ንፋስ እሚያስገቡ ትናንሽ ቀዳዳዎች በኮፍያዎች ውስጥ መኖር መቻል አለበት። ምክንያቱም ሙቀት ከሆነ በጣም ጥቅጥቅ ብለው ከተሰሩ ምንም እንኳን ነጭ ቢሆንና ፀሀይን መልሶ የፀሀይን ሙቀት መልሶ ማንፀባረቅ የሚችል ቢሆንም ውስጣችን የሙቀት ስሜት እንዳይሰማን ትናንሽ ቀዳዳዎች ሊኖሩ ይገባል ማለት ነው። ትናንሽ ቀዳዳዎች ሊኖሩ ሊኖሩት ይገባል። ስለዚህ በዚህ መንገድ ፀሀይን የሚከላከል ኮፍያ ይሰራል። ሁለተኛው ደግሞ ለብርድ የሚሰሩ ኮፍያዎች አሉ። ለብርድ የሚሰሩ ኮፍያዎች አብዛኞቹ ከወፍራም ጨርቅ ከወፍራም ክር ነው እሚሰሩት። ከወፍራም ክር ተሰርተው ሙሉ ለሙሉ ከፊታችን ከአይናችን እና ከአፍንጫችን ከአፋችን ውጭ ሙሉ የራሳችንን ክፍል የሚሸፍኑ እና ብርድ ወደ ውስጣችን እንዳይገባ የሚያደርጉ ኮፍያዎች ናቸው እሚዘጋጁት። እነዚህ በአብዛኛው የብርዳማ በረዷማ እሚባሉ አካባቢዎች ጋር ይገኛሉ ማለት ነው። ደግሞ ለጌጥ እሚዘጋጁ ኮፍያዎች አሉ ማጌጫ ብቻ ማለት ነው። ለማጌጫ ብቻ እሚዘጋጁ ናቸው እነዚህም ወድ ናቸው ማለት ነው። ስለዚህ ስለ ኮፍያ የነበረኝ አመለካከት

ጠማኝ ይላል ጠማኝ ይላል እንግዲህ ጠማኝ የሚለው ቃል ቀጥታ የእንግሊዘኛ ትርጉሙ ትራስቲ ትራስቲ ትራስቲ ማለት ጥማት ነው ውሃ መጥማት ነው ሃንግሪ ደግሞ መራብ ነው። እና ጠማኝ የሚለው ቃል በብዙ መልኩ ሊተረጎም ይችላል። በዋናነት ግን በዋናነት ቀጥታ ትርጉሙ ከውሃ ጥማት ጋር የተገናኘ ነው ከውሃ ጥማት ጋር ቀጥታ የሆነ ግንኙነት አለው። ውሃ ጠማኝ ለማለት የምንጠቀምበት ነው ውሃ ጠማኝ ለማለት የምንጠቀምበት ነው። ከዛ ውጪ ግን ጠማኝ ብዙ ትርጉም ይኖረዋል አጣሁ እንደማለት ነው ጠማኝ ማለት ለምሳሌ ፍቅር ጠማኝ ማለት ፍቅር እየፈለኩ ፍቅር ማግኘት አልቻልኩም። ነገር ጠማኝ ማለት በቃ የሆነን ሰው መናገር እፈልጋለሁ የሆነን ሰው መሳደብ እፈልጋለሁ ነገር ግን ማንን ልሳደብ ብሎ የሚፈልግ ሰው ነገር ጠማኝ ይላል። እና ጠማኝ የሚለው ቃል ከዚህ ጋር የተገናኘ ነው ብዙ ትርጉሞች አሉት ከጠማኝ ጋር ማለት ነው። ግን የሰው መጠማት የሰው መራብ የሚባሉ ነገሮች እኔ ሰው ይርበኛል እኔ ሰው ራበኝ። እኔ ሰው ጠማኝ የሚል ሰው አለ ማለት ሰው አጣሁ ለማለት ነው ከጎኔ ሰው የለም። መወራው ሰው የለም የሚያነጋግረኝ ሰው የለም ለማለት ማለት ነው። እና አንዳንድ ቃላት ቀጥታ ትርጉም ብቻ አይደለም ያላቸው የተለያዩ ትርጉሞች ይኖሯቸዋል እንሰጣቸዋለን ማለት ነው። እና ጠማኝ የሚለው ቃልም በቀጥታ ብቻ የሚተረጉም ሳይሆን የተለያዩ ትርጉሞች አሉት። ሁላችንም እንደምናስታውሰውና እንደምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ በ አይሁዳውያን ወይም በሃና ቀያፋ በተሰቀለ ጊዜ እንግዲህ ጌታችን ሲሰቀል ሀጢያተኛ ሆኖ አይደለም። ነገር ግን አዳምን በፈጠረ ጊዜ ከፈጠረው በኋላ ሄዋን በሰይጣን አማካኝነት ተሳስታ አትብላ የተባለውን እፀበለስ ከበሉ በኋላ አዳም የተባለውን ትዕዛዙን መከተል ወይም ትዕዛዙን ማክበር ባለመቻሉ ምክንያት ከገነት ወደ ምድር ተላከ ወይም ተባረረ ማለት ነው። ከገነት ወደ ምድር ከተባረረ በኋላ ከዛ ጀምሮ ወደ ሲኦል እንደሚገባና ከሞተ በኋላ መዳረሻው ሲኦል እንደሆነ ተነግሮት ነበረ በዛ ዛት ቃል በዛ ሰዓት ቃል የገባለት ምንድነው? ከአምስት ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ነው። የተባለው ከአምስት ቀን ተኩል በኋላ ከልጅ ልጅህ ተወልጄ አድነሃለሁ አምስት ቀን ማለት አምስት ሺህ ዘመን ነው ተኩል ማለት ደግሞ አምስት መቶ ዘመን ነው አምስት ቀን ተኩል ማለት ከአምስት ሺህ አምስት መቶ ዘመን በኋላ ከልጅ ልጅህ ተወልጄ በመስቀል ላይ ተሰቅዬ በሀጢያተኞች በግፈኞች ተገርፌ አንተን ከሲኦል ወደ ገነት አወጣሃለሁ ብሎ ቃል እገባለት ማለት ነው። እሱን ቃል ለመፈጸም ሲል እሱን ቃል ለመፈጸም ሲል ከአምስት ሺህ አምስት መቶ ዘመን በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከንጽይህተ ነጹሀን ከድንግል ማርያም ተወለደ። ከንጽይህተ ነጽሀን ከድንግል ማርያም የተወለደው ደግሞ በቅዱስ ገብርኤል አማካኝነት ድንግል ማርያምን እንዲህ ሲል አበሰራት ንጽህይት ሆይ ሠላምታ ይገባሻል። አንቺ በድንግልና ትወልድ ትፀንሻለሽ በድንግልና ትወልጃለሽ ብሎ ድንግል ማርያምን ባበሰረባት ባበሰራት ሰዓት እንዴት ይሄ ይሆንልኛል? ብላለች እንደ ቃልህ ይደረግልኝ ብላለች መጨረሻ ላይ እንደ ቃልህ ይደረግልኝ ምክንያቱም ይሄ ለሰው ልጆች የሚቻል ነገር አይደለም። ይሄ ተፈጥሮ የሚፈቅደው ነገር አይደለም ሰው በድንግልና ሊወልድ አይችልም በማለት እንደ ቃልህ ይደረግልኝ ብላ ድንግል ማርያም ቅዱስ ገብርኤልን መለሰችለት ይላል። እና ከእሷ ከድንግል ማርያም ተወልዶ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን ሲል በመስቀል ላይ ተሰቅሎ አዳምን ከሲኦል ወደ ገነት ለማምጣት መስቀል ላይ እያለ ተጠማሁ ወይም ጠማኝ ብሎ ተናግሯል። ተጠማሁ በሚልበት ሰዓት ምንድነው የሰጡት? ሆምጣጤ የሚባለውን ነገር አጠጡት ማለት ነው። የጭካናቸው ጥግ የጭካኔያቸው መጨረሻ ሆምጣጤ አጠጡት እና ጠማኝ የሚለው ከዛ ታሪክ ጋር ከዛ ድርጊት ጋር የሚቀራረብ ነገር ስላለው መጠማትን ጠማኝ ለሚል ሰው ውሃንና ጥሩ ነገርን መስጠት እንጂ ሆምጣጤን መስጠት ምን ያክል ሀጥያት ምን ያክል ጭካኔ እንደሆነ የሚያሳይ ድርጊት ነው ማለት ነው። ስለ ጠማኝ በዚህ መንገድ ገልጨዋ

ፕሮግራም ይላል ፕሮግራም የሚለው ቃል እንግዲህ በዋናነት እቅድ ዝግጅት እንደማለት ነው በተለይ ዝግጅት የሚለው ይበልጥ ይገልጸዋል። ፕሮግራም አለብኝ ማለት ዝግጅት አለብኝ ያቀድኩት እቅድ የምካፈለው ነገር ስላለብኝ። ፕሮግራም የሚለው ቃል የእንግሊዘኛ ቃል ነው። በርግጥ አማርኛቻ ትርጉሙ ዝግጅት የሚለው ይሆናል ማለት ነው። እና አንድ ሰው ዝግጅት አለብኝ ፕሮግራም አለብኝ ይላል ማለት ነው። እና ፕሮግራም ስናወራ የግል ፕሮግራም እና የመንግስት ፕሮግራም ብለን በሁለት ልንከፍለው እንችላለን። የመንግስት ፕሮግራም እና የግል ፕሮግራም ብለን የመንግስት ፕሮግራም ማለት መንግስት ለማስተዳደር እንዲመቸው የተለያዩ መንግስታዊ ስራዎችን ለመስራት እንዲመቸው ራሱ የሚያዋጣቸው እቅዶችና ዝግጅቶች ይኖራሉ። እነዚህን እቅዶችና ዝግጅቶች መንግስት በካድሬዎቹ አማካኝነት ይዘጋጃሉ ይታቀዳሉ ማለት ነው። በካድሬዎቹ አማካኝነት የታቀዱና የተዘጋጁ ነገሮች ተግባራዊ የሚሆኑት ካድሬዎቹ በሚያስቀምጡት ቀን እና ሰዓት ነው ማለት ነው። ከእነዚህ ዝግጅቶች መካከል ለምሳሌ ታላላቅ መሪዎችን መቀበል ሊሆን ይችላል። አንድ አካባቢ ጠቅላይ ሚኒስትሩ ወይም ምክትል ጠቅላይ ሚኒስትሩ ወይም ሌሎች ታላላቅ ባለስልጣናት ይመጣሉ ከተባለ ፕሮግራም ይደረጋል ይዘጋጃሉ ማለት ነው። ከዝግጅቶቹ መካከል የመጀመሪያው በጸጥታ ሁኔታ አካባቢውን ጽዱ ማድረግ በጸጥታ እና በዛ ዙሪያ አካባቢውን ነፃ ማድረግ እና ጽዱ ማድረግ ማለት ከስጋት ቀጠና ነፃ ማድረግ የመጀመሪያ ስራቸው ሊሆን ይችላል ማለት ነው። ምክንያቱም እነኚህ ባልፍስልጣናት ወደ አካባቢው በሚመጡበት ሰዓት ምንም አይነት የጸጥታ ችግር ሊኖር እንደማይገባ ማረጋገጥ መቻል አለባቸው ማለት ነው። ስለዚህ የመጀመሪያ ስራቸው አካባቢውን ከጸጥታ ችግር ነፃ ማድረግ ሁለተኛ ደግሞ አካባቢውን ከቆሻሻ ነፃ ማድረግ እንደው በጣም ብዙ ጊዜ አልፎ አልፎ የምንታዘበው ነገር። ለምሳሌ ዋና ከተማችን አዲስ አበባ ላይ የተለያዩ የአፍሪካ ሀገሮች ወይም ደግሞ ከተለያዩ የአለም ታላላቅ ሀገሮች ታላላቅ መሪዎች በሚመጡበት ሰዓት ወይም ደግሞ የተለያዩ ፕሮግራሞች በሀጉር አቀፍ ሊሆን ይችላል። በሀገር አቀፍ ሊሆን ይችላል የተለያዩ ዝግጅቶች በሚኖሩበት ሰዓት ከተማዋን የማጽዳት ነገር ይታያል። ከተማዋን ማጽዳቱ በጎ ነገር ነው መልካም ነገር ነው። ነገር ግን እንደዚህ አይነት ዝግጅቶች ሲኖሩ ብቻ የከተማችንን ጽዳት ማየት እና የከተማችንን ጽዳት መመልከት ትክክል አይደለም አግባብ አይደለም። ሁሌም ቢሆን ስለ ከተማችን ጽዳት መጨነቅ አለብን። እንግዳ ስለመጣ ብቻ የከተማው ጽዳት ሊታወሰን አይገባም። በማንኛውም ሰዓት እንግዳ ምናልባት ሁለት ቀን ሶስት ቀን ቆይቶ ሊሄድ ይችላል። እኛ ግን እየኖርንበት ነው። በሽተኞች ያደርገናል። ጽዱ ካልሆነ የሚያድጉ ልጆች ጤናማ አይሆኑም። ስለዚህ እሱን ለመከላከል ጤናማ የሆነ ትውልድ ለመፍጠር ሁሌም ለከተማችን ጽዳት ሁሌም ለከተማችን ውበት መጨነቅና ማሰብ ይገባናል። እንጂ እንግዳ ስለመጣ ስለ ከተማችን ውበት መጨነቅ አይገባንም። እና እነዚህ መንግስታዊ የሆኑ ፕሮግራሞች በሚኖሩበት ሰዓት መንግስታዊ የሆኑ ፕሮግራሞች በሚኖሩበት ሰዓት ብዙ ጊዜ የምንመለከታቸው ትዝብቶች አሉ። በክፍለ ሀገርም ይሁን በሀገር አቀፍ ደረጃም ይሁን በአለም አቀፍ ደረጃ የሚዘጋጁ ዝግጅቶች ላይ የምንታዘባቸውና የምናዝንባቸው ነገሮች አሉና። እነሱ ነገሮች ትኩረት ተሰጧቸው ስለ ጽዳት ከሆነ ለምሳሌ ሁሌም አካባቢውን ጽዱ ማድረግ ለሰው ልጅ ጤናማ የሆነ ይኑሮ። ወይም ጤናማ የሆነ ትውልድ ለመፍጠር ግዴታ ጽዱ የሆነ አካባቢ ስለሚያስፈልገን ሁሌም ማሰብ መቻል አለብን ማለት ነው። ሌላኛው ደግሞ ሁለተኛው የግል ፕሮግራም ይኖራል። የግል ፕሮግራም ከሚባሉ ነገሮች መካከል የመጀመሪያው የሰርግ ፕሮግራም አለ። ሁለተኛው የልደት ፕሮግራም አለ። ሌላው ደግሞ ተመሳሳይ ፕሮግራሞች የቱጌዘር የሚባል አንድ ላይ የመገናኘት እና አንድ ላይ የመወያየት ፕሮግራሞች ልናካሂድ እንችላለን። የመጀመሪያው የሰርግ ፕሮግራም ሁለት ባልና ሚስቶች ለመጋባት አብሮ ለመኖር በሚወስኑበት ሰዓት ሂደቶች አሉ እንግዲህ ሁሉም ሀገር እንደየበአሉና እንደየወጉ የጋብቻ ስነ ስርዓቶችን ያካሂዳሉ እና የሰርጉ ዋናው ሰርግ ከመከናወኑ በፊት ተጋቢዎቹ። ወንዱ ወደ ሴቷ ሽምግልና ሽማግሌዎችን መርጦ የልጃችሁን ስጦኝ የሚል ጥያቄ ለሴቷ ቤተሰቦች ያቀርባል በዚህ መንገድ እሽታውን ካገኘ በኋላ ነው ሰርግ የሚሰረገው እንጂ ቀጥታ ሰርግ ላይ አንሄድም ማለት ነው። እና ከዛ በኋላ ፕሮግራም

ጁላይ ይላል። ጁላይ እንግዲህ በእኛ ሀገር በጣም ክረምት በጣም ጭቃ በጣም ዝናብ ጎርፍ መገለጫ ነው ሀምሌ የሚባለው ጁላይ አቻ የእንግሊዝ የአማርኛ ቃሉ ጁላይ የሚለው ሀምሌ ነው ማለት ነው። እና ጁላይ ላይ የጁላይ መገለጫዎች ምንድን ናቸው ብለን ስናስብ? የጁላይ መገለጫዎች የመጀመሪያው ዝናብ ነው። ዝናብ በከፍተኛ ሁኔታ ሰማዩ ፀሀይን የማናይበት ሰማዩ ሙሉ ለሙሉ ሃያ አራት ሰዓት ደመና የሚሆንበት። ከሃያ አራት ሰዓት ወይም ከአንዱ ቀን ውስጥ ስልሳ ሰባ ፐርሰንቱ የሚሆነው በዝናብ የምናሳልፍበት። ዝናብ ሙሉ ለሙሉ መሬቱን የሚያርስበት የሚያረጥብበት ጊዜ ነው። ጁላይ ማለት ከዝናብ በተጨማሪ የጁላይ መገለጫ ጎርፍ ነው። እንግዲህ ወንዞች ደርቀው የነበሩ ወንዞች በሙሉ ወደ ነበሩበት የሚመለሱበት የሆነ ጎርፍ የምናይበት በዝናቡ መብዛት ምክንያት የጎርፉ መጠን በጣም ከፍተኛ ነው። በዚህ ጎርፍ ምክንያት ሰዎች ከቤት መውጣት የሚቸገሩበት። ወንዞች የሚሞሉበትና ብዙ ሰዎች ወንዞች በመሙላታቸው ምክንያት በወንዞች የሚወሰዱና ህይወታቸውን የሚያጡበት መጥፎ ጊዜ ሀምሌ ነው። ከዚህ ጎን ለጎን ግን ሀምሌን ሙሉ ለሙሉ መጥፎ ነው ብሎ መፈረጅ ምናልባት ጥሩ ላይሆን ይችላል። ምክንያቱም ሀምሌ ሰብሎች የሚዘሩበት መሬቱ ርጥብ በመሆኑ የተዘሩ ሰብሎች የሚበቅሉበት እና ለሚቀጥለው አመት አርሶ አደሮች ሰብላቸውን በማምረት ለሚቀጥለው አመት ምግባቸውን የሚያዘጋጁበት ወቅት በመሆኑ ሙሉ ለሙሉ በአሉታዊ ሁኔታ መመልከት ሀምሌን በእርግጥ አስፈላጊ አይደለም። ግን ለሰዎች ምቾት በመስጠት ደረጃ ሀምሌ ዝናባማ ነው። ብርዱ በጣም ከፍተኛ ነው። በተለይ በሀገራችን ሀምሌ ላይ ከፍተኛ የብርድ መጠን በመኖሩ ምክንያት ይሄን የብርድ መጠን ደግሞ በተለያየ መንገድ መቋቋም ይቻላል። በርግጥ ከብርድና ከሙቀት በጣም ለሰው ልጅ እኔ ይስማማል ብዬ የማስበው ብርድ ነው ምክንያቱም ብርድን በልብስ መቋቋም ይቻላል። በልብስ መቋቋም ይቻላል ሙቀትን ግን በምንም መቋቋም አንችልም ምናልባት ኤሲ ትችላላችሁ በየቦታው ኤሲ ማድረግ ከባድ ነው። ኢኮኖሚ ይፈልጋል ምናልባት ያደጉና የሰለጠኑ ሀገሮች ሙቀቱን በዚህ መንገድ በየቦታው ኤሲ በየቦታው የውሃ ፋውንቴኖችን በማስቀመጥ መከላከል መቋቋም ሊችሉ ይችላሉ። ነገር ግን ግን ያላደጉና ገና በኢኮኖሚ ታች ያሉ ሀገሮች ይህን የሙቀት መጠን በዚህ መንገድ መቋቋም አቅም አይኖራቸውምና ለነዚህ ሀገሮች ከሙቀት ይልቅ ብርድ ይሻላቸዋል። ብዬ አምናለሁ። ብርድ ከሆነ ሙሉ ለሙሉ ልብሳችንን በደንብ በመልበስ ወፍራም ልብሶችን በማዘጋጀት መቋቋም እንችላለን እና ሙቀት ከሆነ ግን ራቁታችን ሆነንም ሊያቃጥለን ይችላል ማለት ነው። ምንም ዋስትና የለንም። ለሙቀት እና በዚህ መንገድ ብርድን መቋቋም ስለምንችል ጁላይ ላይ ያለው ብርድ ከፍተኛ ቢሆንም እንኳን በልብሳችን አማካኝነት ብርዱን መቋቋም እና ሙቀት መፍጠር እንችላለን ለሰውነታችን ለራሳችን ማለት ነው። ከዛ ውጪ ከዛ ውጪ ምንድነው? የጁላይ መገለጫ ሌላው ምንድነው? አዝመራው የሚበቅልበት እና ምርቱ ወደፊት ጥሩ የሚሆንበት ወቅት ጁላይ ነው። እንግዲህ ጁላይ ላይ ያለው ዝናብ መጠን የሚደርቅ ከሆነና ምንም አይነት ዝናብ የማይኖር ከሆነ ለሚቀጥለው በጀት አመት ህዝቡ ሊራብ ይችላል ማለት ድርቅ ሊሆን ይችላል። ጁላይ ላይ ካልበቀለ በሚቀጥለው ምንም ነገር ማድረግ አንችልም። ማለት የሚበቅልበት ጊዜ ዋናው ጁላይ ነው ማለት ነው። እና አንዳንዴ የወቅቶች ሽፍት ማድረግ ነገር ይፈጠራል ወቅቶች ሽፍት በሚያደርጉበት ሰዓት እንግዲህ ወቅት ሲባል እንደሚታወቀው ክረምት ወቅት ነው ጁላይ የሚገኘው ክረምት ላይ ነው። ክረምት የሚባለው ወቅት ሀምሌ ነሀሴ እና ሰኔ ሀምሌ እና ነሀሴ ክረምት የሚባለው ወቅት ነው። እና ይሄ ክረምት የሚባለው ወቅት አንዳንዴ ቶሎ ያለመግባት ነገር አለ። ዝናቡ ቶሎ ያለመጀመር ክረምቱ አልገባም ይባላል ክረምቱ አልገባም ማለት ዝናብ ብትሆን አልጀመረም። ዝናብ መዝነብ አልጀመረም። ማለት ደግሞ በወቅቱ መዝራት የነበራቸው በወቅቱ መብቀል የነበረባቸው አዝመራ ሰብል በወቅቱ መብቀል አይችልም። ወቅቱን ጠብቆ ካልበቀለ ደግሞ በሚቀጥለው አድጎና አፍርቶ ለምግብነት አያገለግልም ማለት ነው። እና ጁላይ ላይ ያለው የዝናብ መጠን የምርቱን መጠን ይወስናል ማለት ነው። ምርቱ ምርታማ ነው አይደለም የምንለው ጁላይ ላይ ያለውን የዝናብ መጠን አይተን ነው። ስጁላይ የነበረኝ ሀሳብ

ክሬዲት ካርድ ይላል። ክሬዲት ካርድ እንግዲህ ኢንተርናሽናል የመገበያያ የመገበያያ ካርድ ነው። ክሪዲት ካርድ ካለን የትም ሀገር ሂደን ገንዘብ ማውጣት እንችላለን። ክፍያዎችን መክፈል እንችላለን ማለት ነው። እና ክሬዲቲ ካርድ በጣም አስፈላጊ እና አሁን ላይ የትም ሀገር ለመንቀሳቀስ ስለሚጠቅመን እሱ በጣም አስፈላጊ ነው ብዬ አምናለሁ። እና በተለይ ሀገራችን ላይ ደግሞ ኤቲኤም ብለን የምንጠራው ነገር ኤቲኤም ብለን የምንጠራው ነገር ወይም ደግሞ ሞባይል ባንኪንግ የምንለው ነገር። ክሪዲት ካርድን ሊተካ ይችላል። ነገር ግን ሀገር ውስጥ ያሉ እነዚህ ፋይናንስ ካርዶች ምናልባት አለም አቀፋዊ ባለመሆናቸው ምክንያት የትም ቦታ ተንቀሳቅሰን የትም ቦታ ሄደን ግብይት የማናደርግባቸው ነገሮች ናቸው። እና በተለይ እኔ ሁሌ የሚያሳስበኝ ሀገራችን ውስጥ የኢንተርናሽናል የፋይናንስ ተቋማት መግባት አለባቸው ብዬ አውቃለሁ አምናለሁ። አለም አቀፍ የፋይናንስ ተቋማት የገንዘብ ተቋማት ወደ ሀገራችን የሚገቡ ከሆነ ሀገራችን ላይ ሆነን የተለያዩ አለም አቀፍ ክፍያዎችን ለመክፈል አንቸገርም። የተለያዩ እቃዎችን ለማስመጣት ለምሳሌ ከአሜሪካም ሆነ ከቻይና እቃ ለማስመጣት የግድ ምንድነው? የምናደርገው እዛ ያለ ሰው እንዲከፍልልን እና እኛ ደግሞ ዶላሩን ወደ ብር ቀይረን እንትን እንላለን ማለት ነው። እና እሱ ነገር በጣም አስቸጋሪ ነው እሱ ነገር በጣም ከባድ ነው። በጣም ከባድ ነው እኛ ለመግዛት እንቸገራለን ማለት ነው። ስለዚህ አቀፍ የገንዘብ ተቋማት ወደ ሀገራችን ቢገቡ ምናልባትም ክሬዲት ካርድ የመጠቀም እድላችን ሰፋ ይላል እኛ ሀገር የምንጠቀምባቸው የፋይናንስ አጠቃቀሞች ደግሞ አለም አቀፋዊ እንዲሆኑ ያግዘናል ማለት ነው። አለም አቀፋዊ እንዲሆኑ ተጨማሪ አንድ እርምጃ ልንጓዝ ልንራመድ እንችላለን። ስለዚህ በዚህ በዚህ መንገድ ክሬዲት ካርድ ለማግኘት የምንሄድበት ርቀት ከፍ ማለት አለበት። ወይም ብዙ ርቀት መሄድ መቻል አለብን ምክንያቱም እነዚህ ነገሮችን የግድ አለም አቀፍ ተወዳዳሪ ለመሆን አለም አቀፍ ጥቅሞችን አለም አቀፍ ክፍያዎችን አለም አቀፍ ግዢዎችን ለመገበያየት ለማግኘት ለመፈጸም የግዴታ ምን ያስፈልገናል? ክሬዲት ካርድ ያስፈልገናል ማለት ነው። ወይም ኢንተርናሽናል የሆነ አለም አቀፋዊ የሆነ የገንዘብ ዝውውር የምናደርግባቸው መንገዶች ያስፈልጉናል ማለት ነው። ስለዚህ እነዚህን መንገዶች ማግኘት ምችለው አለም አቀፍ ተቋማት ወደ ሀገራችን ሲገቡ ነው። አሁን አሁን እንግዲህ የአለም አቀፍ የፋይናንስ ድርጅቶች ወይም የገንዘብ ድርጅቶች ወደ ሀገራችን እንዲገቡ ተፈቅዷል በተለይ ከቅርብ ጊዜ ወዲህ እሱን አፈጻጸሙን እየተሰራበት ይመስለኛል እንጂ ሙሉ ለሙሉ እንዲገቡ ፍቃዳቸው ፍቃድ የተሰጠ መሆኑ ይታወቃል። እና እነዚህ አለም አቀፍ ተቋማት ወደ ሀገራችን ሲገቡ ብዙ እድሎችን ብዙ ቻሌንጅ ብዙ ፈተናዎችንም አብረው የሚያመጡ ይመስለኛል። ተግዳሮትም ይኖራል። እድል ይኖራል በተለይ ሀገር ውስጥ ላሉ የግል የፋይናንስ ተቋማት ከፍተኛ የሆነ ውድድር ይጠብቃቸኋል። ከፍተኛ የሆነ ውድድር ይጠብቃቸኋል ስለዚህ ይሄን ውድድር ለማሸነፍ ደግሞ ይህን ውድድር ለማሸነፍ የግድ ከአለም አቀፍ ተቋማት ጋር ተወዳዳሪ ሆኖ መገኘት መቻል አቅማቸውን ማሳደግ መቻል አለባቸው ማለት ነው። ስለዚህ አለም አቀፍ ተቋማት ወደ ሀገራችን ሲገቡ በምን አይነት መንገድ ምን አይነት መንገድ እንከተል የሚለውን ይመስለኛል። መንግስት መመሪያዎችን እያወጡ ይገኛሉ ቀጥታ መመሪያዎቹ እና አፈጻጸሙ ካለቀ በኋላ የፋይናንስ ተቋማት ወደ ሀገራችን እንዲገቡ የሚጋበዙ ይመስለኛል እና እኛም በጉጉት እንጠብቃለን። እንግዲህ ሀገራችን ላይ በጣም ብዙ የባንክ የፋይናንስ ተቋማት አሉ ባንኮች ማለት ነው። እነዚህ የባንክ የፋይናንስ ተቋማት ግን ህብረተሰቡን የሚያገለግሉበት መንገድ ህብረተሰቡን የሚያረካ አይደለም በጣም ዝቅተኛ ነው እንትናቸው ማለት ነው። እና ህብረሰቡን ስለማያረካ ተወዳዳሪነት ስለሌለ እነዚህ አለም አቀፍ ተቋማት ሲገቡ ግን ይህ ሁኔታ ይቀየራል ብዬ አምናለሁ። ምክንያቱም በዋናነት ተወዳዳሪ የሆነ የፋይናንስ ተቋም ባለመኖሩ ምክንያት ይመስለኛል። በተለይ የመንግስት ተቋማት እነ ንግድ ባንክ የሚባሉት በጣም ብዙ ደንበኛ ስላላቸው ብቻ ህዝቡ ከእነሱ እንደማይወጣ እርግጠኛ ስለሆኑ ምንም አይነት ተመጣጣኝ የሆነ አገልግሎት አይሰጡም ማለት የሚያገለግሉበት መንገድ በጣም ክፍተት የሚታይበት ነው። እና የክሬዲት ካርድ ነገር ወደ ሀገራችን ቢገባ በጣም አስፈላጊ ነው

ፋይል ይላል ፋይል ሚለው ቃል እንግዲህ በአማርኛ አቻ ትርጉሙ መዝገብ ብለን እንጠቅሰዋለን። እና ከዚህ በፊት ፋይል የነበረ እና አሁን ደግሞ ከቴክኖሎጂ መጨመር ከቴክኖሎጂ መዘመን ጋር ተያይዞ ለፋይል ያለን አተያይ አመለካከት ይለያያል በርግጥ ሁለቱም ተመሳሳይነት አላቸው። ተመሳሳይነት አላቸው ከዚህ በፊት መዝገብ ሚባለው ራሱን የቻለ በየመስሪያ ቤቱ መዝገብ ቤት ሚባል ቤት አለው ቢሮ አለው እዛ ቢሮ ውስጥ የተለያዩ ሰዎች መረጃ የሚቀመጥበት ቤት ነው። መዝገብ ቤት ማለት ለምሳሌ አንድ ቀበሌ ብንወስድ አንድ ቀበሌ ውስጥ መዝገብ የት ይኖራል? የቀበሌ መስሪያ ቤት ውስጥ መዝገብ ቤት ይኖራል ይሄ መዝገብ ቤት ማለት ቀበሌ ውስጥ የሚኖሩ ሰዎች እንትናቸው ፋይል ፕሮፋይላቸው ይመዘገባል። ማለት ሰው ቀበሌ ውስጥ ሚኖር ከሆነ የመጀመሪያ ስሙ ይመዘገባል። ትክክለኛ የቤቱ መገኛ የቤት ቁጥሩ ይመዘገባል ዋስ የሚሆነው ዋስትና የሚሆነው ሰው ይመዘገባል ፋይል ውስጥ ማለት ነው። ወይም እዛ ፋይል ውስጥ ስልክ አድራሻ ይመዘገባል ስለ ሀብቱ ስለ ጠቅላላ የትምህርት ደረጃው የስራ ሁኔታው በሙሉ ተመዝግቦ ቁጭ ይላል ማለት ነው። ስለዚህ በዚህ መንገድ አንድ ቀበሌ ውስጥ ያሉ ሰዎች በሙሉ ፋይላቸው መዝገብ ቤት ውስጥ ቁጭ ይላል ማለት ነው። እና ፋይል ማለት በዋናነት የአንድ ሰው መረጃ የሚያሳይ ነገር ነው። ፋይል በርግጥ የሰውም ላይሆን ይችላል የተለያዩ መረጃዎች ሚቀመጡበት ፋይል ነው። ገንዘብ ሊሆን ይችላል ስለ ሰው ሊሆን ይችላል ስለ ሌላም ነገር ፋይል ይቀመጣል ስለ አስተዳደር ስለ ብዙ ነገር በየመስሪያ ቤቶች ፋይል አላቸው ማለት ነው። እና ፋይል በድሮ ዘመን በዚህ መልክ ይገለጻል አሁን አሁን ግን የቴክኖሎጂ መዘመን ጋ ተያይዞ ፋይል የተለየ ትርጉም ይሰጠዋል። ፋይል ዲጂታሊ ነው ኮምፒውተራችን ላይ የምናስቀምጠው ዲጂታሊ ሚቀመጡ ፋይሎች ደግሞ በቀላሉ ከፍተን ከብዙ አመታት በኋላ ልናገኛቸው እንችላለን። ነገር ግን እነዚህ ዲጂታል ዲጂታል ሚቀመጡ ፋይሎች ምንድን ነው? ተግዳሮት ያላቸው በቫይረስ የመጥፋት እድላቸው ከፍተኛ ነው። ዲቫይሶቹ በሚበላሹበት ሰዓት ፋይሎቹን ላናገኛቸው እንችላለን እነዚህ እነዚህ ተግዳሮቶች አሉ። እና ዲጂታሊ ሚቀመጡ ታይሎች ጥሩ ሆነው ሳለ አንደኛ ስፔስ አይዙም ስፔስ ማለት ያው ኮምፒውተራችን ውስጥ የራሱ ስፔስ አለው ሚሞሪ አለው። እሱ ሚሞሪ ውስጥ ካለው ውጪ ስፔስ አይዙም ያን ያክል የከፋ ነገር የከፋ ለምሳሌ ድሮ ፋይሎች ቢውት ያጣብባሉ ኦፊስ መዝገብ ቤት ተብሎ የተቀመጠውን ቤት ያጣብቡና እዛ ውስጥ ላይበቃ ይችላል። ምክንያቱም ሃርድ ነገር የሚዳሰስ የሚጨበጥ ነገር ስላላቸው ያሁን ፋይሎች ግን ሚቀመጡት ኦፊስ እንትን ውስጥ ነው ኮምፒውተር ውስጥ ነው በርግጥ የኮምፒውተር የራሱ የሆነ ሚሞሪ ሳይዝ አለው እና ሚሞሪውን መጨመር በቀላሉ እንችላለን። ስለዚህ ውጫዊ ስፔስ አይዝም የሚሞሪ ስፔስ ነው ሚይዘው እሱ በጣም ጥቅም አለው። ምንም አይነት ፋይል ብንይዝ ምንም አይነት ስፔስ ውጪ ላይ ያለ ስፔስ ልንጠቀም አንችልም የሚሞሪ ስፔስ ግን እንጠቀማለን ማለት ነው። እና እሱን ስፔስ ስለማይዝ እንደዚህ አይነት አድቫንቴጅ አለው። መጥፎ ጎኑ ቅድም እንደተናገርኩት በቫይረስ የመበላት እድሉ ከፍተኛ ነው። የመጀመሪያው ተግዳሮት በተለይ ወደ ኮምፒውተራችን የተለያዩ ኤክስተርናል ዲስኮችን ወይም ፍላሾችን ምንሰካና ምንጠቀም ከሆነ በአግባቡ ስካን እያረግን ማንጠቀም ከሆነ በቫይረስ የመበላት የመጥፋት እድላቸው ከፍተኛ ነው። እነዚህ ፋይሎች ማለት ነው አንዴ በቫይረስ ከጠፉ ደግሞ ድጋሚ ማግኘት አስቸጋሪ ስለሆነ ጥንቃቄ ያስፈልጋል ማለት ነው። ሁለተኛው ተግዳሮት ደግሞ ዲቫይሶቹ ሊበላሹ ይችላሉ ዲቫይሶቹ ሊበላሹ ይችላሉ ዲቫይሶቹ ሲበላሹ እነዚህን ዳታዎች መልሰን ለማግኘት በተለይ ሃርድ ዲስኩ በሚበላሽበት ሰዓት ሃርድ ዲስኩ በሚበላሽበት ሰዓት መረጃዎችን ድጋሜ ማግኜት ልንቸገር እንችላለን። ከዚህ ጋር ግን አንድ ሌላ እድሉ ምንድን ነው? ፋይሎቻችንን ጅሜል ጋ ወይም ኢሜል ጋ ማስቀመጥ እንችላለን። ኢሜል የራሱ የሆነ ኦፕን ድራይቭ ወይም ጉግል ድራይቭ የሚባል ማስቀመጫ እንት ስላለው ፋይሎቻችንን በሙሉ ጉግል ድራይቭ ጋ ማስቀመጥ እንችላለን። ጎጉል ድራይቭ ደግሞ የኢሜላችንን ዩዘር ኔም እና ፓስወርድ የማንረሳ ከሆነ በቀላሉ ተመልሰን ማግኘት ስለምንችል እሱ ጠንካራ ጎን አለው ፋይል በዚህ መንገድ

ላይ ይላል ላይ እንግዲህ የአማርኛ ቃል ነው። እና እንግሊዘኛ አበቭ ኦቨር ማለት ሁለቱንም ይገልጽ ሁለቱም የእንግሊዘኛ ቃላት አቻ ናቸው። ማለት ላይ የሚለውን ይገልጻል ማለት ነው። አበቭ ማለት ከላይ ነው። ኦቨር ማለት በተመሳሳይ ላይ ነው። እና አበቭም ኦቨርም ማለት እንችላለን። ይሄ ላይ የሚለው ቃል ላይ የሚለው ቃል በዋናነት ያስቀመጥነው ነገር መገኛው ከሆነ ነገር በላይ እንደሆነ የሚያሳይ ነው። ሌላ ነገር ከታች እንዳለ የሚገልጽ ነገር ነው። ላይ የሚለው ቃለ ማለት ነው። እና ላይና ታች የሚሉ ሁለት የተለመዱ ቃላት አሉ በአማርኛ ላይና ታች ማለት። ዝቅ እንደማለት ነው። ከፍታና ዝቅታ እንደማለት ነው ላይና ታች የሚለው ቃል ማ በራሱ ከፍታና ዝቅታ የሚለውን የሚያሳይ ቃል ነው። እና ከፍታና ስለ ከፍታና ስለ ዝቅታ ስናነሳ ስለ ህይወት ውጣ ውረድ ማንሳት ግዴታ ስለሆነ እሱንም እናነሳለን ማለት ነው። እና ህይወት በአሁኑ ሰዓት አስቸጋሪ ሁኔታ ውስጥ ነው። ያለነው የህይወት ጉዞ ማለት ነው። አንድ ሰው ከላይ በሚሆንበት ሰዓት ወይም ከፍታ ላይ በሚሆንበት ሰዓት ሁሌ ከፍታ ላይ ሆኖ ላይቆይ ይችላል። አንድ ሰው በችግር በዝቅታ በስቃይ በሰቀቀን ውስጥ ሆኖ ለዘመናት ላይቆይ ይችላል። ይሄ ቀኑ ከዝቅታ ወደ ከፍታ የሚሸጋገርበት ጊዜ ሊመጣ ይችላል። እና ሁሌ ከፍታ ላይ ያለ ሰው ሁሌ ከፍታ ላይ ሆኖ መቀጠል እንደማይችል። ሌላ መውረድ አለ። ሌላ ዝቅ ማለት አለ። ሌላ መጥፎ ጊዜ ሊመጣ ይችላልና። ከፍ ባልን ጊዜ ከላይ በሆንን ጊዜ ታች ያሉ ሰዎችን ማሰቃየት ማንገላታት እንደሌለብን። የተለያዩ መጽሐፍት ቅዱስት ቅዱስ መጽሐፍት ያስረዳሉ ማለት ነው። እና ጊዜ በሰጠን ሰዓት ጊዜ ሰጥቶን ላይ በሆንክ በሆንበት ሰዓት ሁሌ ላይ መሆን እንደሌለ። ሰዎች ላይ ግፍ መስራት እንደሌለብን መልካም ነገሮችን ማድረግ እንዳለብን ለራስ ለራሳችን ቃል መግባት አለብን ማለት ነው። ምንም ጊዜ ቢሆን ይለወጣል። የጊዜ እንጂ የሰው ጀግና የለውም የሚባል አባባል አለ። እና ሁሌም ጀግና የምንሆነው በፈጣሪ እርዳታ ነው በፈጣሪ ሀይል ነው እንጂ በእኛ ሀይል ብቻ ጀግና ከላይ ከፍ ብሎ መኖር አይቻልም ማለት ነው። እና በዚህ አጋጣሚ እግዚአብሔር የከፍታ ዘመን ያምጣልን። ከላይ የምንሆንበትን ጊዜ ያምጣልን። ብዬ መናገር እፈልጋለሁ። እና ታች ስንሆንም በተመሳሳይ ሁሌ ታችነት የለም ሁሌ የበታችነት ሁሌ የዝቅተኝነት የድህነት የመንቆራቆስ ጊዜ ያልፋል ማለት ነው። ያ ጊዜ ያልፋል። ሌላ አመትም ጥሩ ጊዜ መጦ ከፍ የምንልበት ጊዜ ሊኖር ስለሚችል። ስለ ከፍታና ስለ ዝቅታ በምናወራበት ሰዓት ሁሌም እነዚህን እነኚህን ነገሮች ማሰብ እና ማንሳት ያስፈልገናል ማለት ነው። እና ስለ ከፍታ ላይ ስለመሆን ስናነሳ ብዙ ጊዜ እንደምናውቀው። በተለይ አምባገነን መንግስታት ህዝቡን በስቃይ በሃይል ለመግዛት ይሞክራሉ። እና መንግስት ላይ በሆኑበት ሰዓት ሁሌም የሚያስቡት መቼም ከስልጣን አልወርድም የሚል ቅዠት ውስጥ ይገባሉ። ከእኔ በላይ ማንም የለም የሚል መጥፎ ቅዠት ውስጥ ይገባሉ። ይሄ ቅዠት ደግሞ በህዝባቸው ላይ ምንም ነገር እንዲያደርጉ ይገፋፋቸዋል። ጉልበተኛ እንደሆኑ ራሳቸው ውስጣቸው ትዕቢት ይሞላል። በዚህም ምክንያት ግፍንና መከራን በህዝባቸው ላይ ያደርሳሉ። ግፍና መከራን ህዝባቸው ለብዙ ጊዜ መቋቋም እና መሸከም ስለማይችል አመጽና ትግል ይጀምራል ማለት ነው። እና ይሄ አመጽና ትግል የጀመረ ህዝብ ደግሞ አንዴ አመጽና ትግል ከጀመረ ወደ ኋላ ላይል ስለሚችል። እነኚህ ነገስታት መንግስታት አምባገነን መንግስታት ማሰብ ያለባቸው። ከስልጣን መውረዳቸው አይቀርም ምንም ቢሆን አምባገነንም ቢሆኑም ባይሆኑም ከስልጣናቸው መውረዳቸው አይቀርም። ምክንያቱም ለሁሉም ጊዜ አለው የሚል ሀያል ቃል ስላለ። ለሁሉም ጊዜ ስላለው። አምባገነን ሆነው እንኳን ከስልጣን አለመውረድ አይችሉም እንደውም አምባገነን በሆነ ቁጥር ከስልጣን የሚወርዱበትን ጊዜ ያፋጥኑታል እንጂ ማለት ነው። እና ስለ ላይና ታች ስናወራ ላይ የነበረ ታች ይሆናል። ታች የነበረ ላይ ይሆናል እና ላይ ስለሆንን እንደማንወርድ እንደማንወድቅ። ማሰብ የለብንም ማለት ነው። ላይ የሆነ ሰው ሁሉ ታች ይሆናል። ታች የሆነ ሰው ደግሞ ተስፋ መቁረጥ ውስጥ መግባት የለበትም። መነሳት እንደሌለ አድርጎ ማሰብ የለበትም። ታች የሆነ ሰው መነሳት አለ ከላይ መሆን አለ ማለት ነው። እና ላይና ታች የሚሉ ቃላት የማይነጣጠሉ ሁለት ሀይለ ቃላት ናቸው። እና

ልትረዳኝ ትችላለህ? ይላል ልትረዳኝ ትችላለህ በጣም የሚገርም ቃል ነው እውነት ለመናገር ምክንያቱም ይህን ቃል የሚያዋጡት እርዳታ የሚፈልጉ፣ ጉልበታቸው የደከመ፣ ችግር ላይ የሆኑ አቅም የሌላቸው ሰዎች ልትረዳኝ ትፈልጋለህ ወይ ብለው ይጠይቃሉ። እና የዚህ ቃል አቻ የእንግሊዘኛ ትርጉሙ ካን ዩ ሄልፕ ሚ የሚል ትርጉም አለው ካን ዩ ሄልፕ ሚ በጣም የሚያሳዝን ቃል ነው ልትረዳ ትችላለህ፣ ሁላችንም እንግዲህ ችግሮች ይገጥሙናል፣ ሁላችንም እንግዲህ የምናጣበት ጊዜ ይመጣል የምናገኝበትም ጊዜ ይመጣል፣ የምናገኝበት ጊዜ ላይ ሀብታሞች ሁነን ሁሉ ነገር ያለን ሲመስለን ሌሎች ደግሞ ደካማና ሁሉ ነገር የሌላቸው መስለው ሲታዩን ድካማቸው የሚያገኙትን ነገር የሚፈልጉትን ነገር ከማግኘት ሊያግዳቸው ይችላል፣ በዛ ሰዓት አንዳንድ ሰዎች ልትረዳኝ ትችላለህ ወይ ብለው ሊጠይቁ ይችላሉ ልትረዳኝ ትችላለህ ተብለን ስንጠየቅ እንደ እድል ነው መቁጠር ያለብን እድል ነው ሰውን መርዳት ጥሩ ነገር ስለሆነ አዎ ብለን በደስታ ልረዳህ እችላለሁ በደስታ ልረዳሽ እችላለሁ ብለን እርዳታ ለፈለገው ሰው የምንችለውን ነገር መርዳት ማድረግ ከእኛ ይጠበቃል ማለት ነው፤ ስለዚህ ልትረዳኝ ትችላለህ ብሎ ለሚጠይቀን ሰው አዎ መርዳት እችላለሁ ደስ ይለኛል ብለን ልናግዝና ልንረዳ ይገባል ማለት ነው። ሁል ጊዜ መረዳት የለም ሁልጊዜ መርዳትም የለም፣ ዛሬ ረጂዎች ከሆንን ነገ ተረጂዎች ልንሆን እንችላለን ተረጅዎች በምንሆንበት ሰዓት ተመሳሳይ ጥያቄዎችን ለተሻሉና ለጉልበታማ ለሀብታም ላላቸው ለባለጊዜዎች ልትረዳኝ ትችላለህ ብለን መጠየቃችን አይቀርም። ስለዚህ ይህ ልትረዳኝ ትችላለህ ወይ ብለን የምንጠይቅበት ጊዜ ሳይመጣ መርዳት መቻል አለብን እርዳታ ለሚፈልጉ ሰዎች የምንችለውን ነገር ማድረግ አለብን በጉልበታችን ሰዎችን መርዳት ይጠበቅብናል። በገንዘባችን መርዳት ይጠበቅብናል። በጸሎታችን መርዳት ይጠበቅብናል በምንችለው ነገር ሁሉ እርዳታ ለሚፈልጉ ሰዎች መድረስ ይጠበቅብናል ማለት ነው። እርዳታ ለሚፈልጉ ሰዎች እርዳታ ማድረስ ካልቻልን ነገ እኛ እርዳታ በምንፈልግበት ሰዓት ከአጠገባችን ሰው እናጣለን፣ ከአጠገባችን ሰው እንዳናጣ በቅድሚያ ለእርዳታ ለሚፈልጉ ሰዎች እርዳታ ልናደርግ ይገባል ማለት ነው እና ጊዜ ቂጣ ነው ይገለባበጣል ይላል የሀገሬ ሰው ጊዜ ቂጣ ነው ይገለባብጣል ምን ማለት ነው ዛሬ የሚያቃጥል ጊዜ ላይ ብንሆን ዛሬ መጥፎ ጊዜ ላይ ብንሆን ነገ ግን የተሻለ ጊዜ ይመጣል ዛሬ መጥፎ ጊዜ ፊቷን ያዞረችባቸው ሰዎች ነገ ነገ ጊዜ ፊቷን ልትሰጣቸው ትችላለች፣ ስለዚህ ስለ ጊዜ መጥፎነት ዛሬ አውርተን ነገ ደግሞ ስለ ጊዜ ጥሩነት ልናዎራ እንችላለን እና የሰው የጊዜ እንጂ የሰው ጀግና የለም የሚባለው ለዚህ ነው። ጊዜ ያነሳል ጊዜ ይጥላል እና ጊዜ በሚያነሳን ሰዓት እርዳታ ለሚፈልጉ ሰዎች መድረስ መቻል አለብን፣ ጊዜ በሚጥለን ሰዓት ደግሞ እርዳታ መጠየቅ ተፈጥሮአዊ ነው ማለት ነው እርዳታ መጠየቅ ተፈጥሮአዊ ነው ግን በአለን ጊዜ እርዳታ መስጠት በቻልን ጊዜ እርዳታ የማንሰጥ ከሆነ እርዳታ በምንፈልግ ጊዜ እርዳታ የሚሰጠን ሰው እናጣለን እና እውቀት ሳለ እውቀታችን ሳለ ጉልበታችን፣ አቅማችን፣ ሀብታችን ሁሉ ነገራችን ባለን ጊዜ እርዳታ ለሚፈልጉ ሰዎች እርዳታን የመስጠት ልምድ እንዲኖረን መናገር እፈልጋለሁ እና ልትረዳኝ ትችላለህ ተብሎ መጠየቅ እድለኛ መሆን ነው ምክንያቱም አንድ ሰው እኛን አምኖ ልትረዳኝ ትችላለህ ማለት ከእሱ የተሻልን እንደሆነ አውቆ ነው ልትረዳኝ ትችላለህ ወይ ብሎ የሚጠይቀን ማለት ነው። እና አንጀት ካለ እምባ አይገድብም ይላል የሀገሬ ሰው ምን ማለት ነው መርዳት ከፈለግን የምንረዳበት መንገድ አናጣም ገንዘብ ባይኖረን ጉልበት ይኖረናል በጉልበታችን ሰውን ማግዝ እንችላለን። ጉልበት ከሌለን ደግሞ ገንዘብ ሊኖረን ይችላል እና በገንዘባችን ማገዝ እንችላለን። ጉልበትም ገንዘብም ከሌለን ጸሎት እምነት ይኖረናል በጸሎታችን የተቸገረውን ሰው ያዘነውን ሰው ማሰብ መርዳት እንችላለን ማለት ነው እና አንጀት ካለን አይገድም የሚባለው አባባል ለዚህ ነው ማለት ውስጣችን ካሰበ ውስጣችን ዝግጁ ከሆነ ለመርዳት የሚረዳበት መንገድ አይጠፋም ማለት ነው ስለዚህ ልትረዳኝ ትችላለህ የሚለው በዚህ መንገድ

ክፍያ ይላል። ክፍያ የሚለው ቃል እንግዲህ እንግዲህ አቻ የእንግሊዘኛ ትርጉሙ ፔይመንት ፔይመንት ይላል ፔይመንት ይባላል። እና ይህ አቻ የእንግሊዘኛ ትርጉም በአማርኛው ክፍያ ነው። እና ስለ ክፍያ ስንዋራ በዋናነት ክፍያ ማለት የተለያዩ አገልግሎቶችን አግኝተን ለዛ ለምንፈልገው አገልግሎት ተመጣጣኝ የሆነ ብር መስጠት ወይም መክፈል ማለት ነው። ክፍያ ማለት ለምሳሌ የአገልግሎት ክፍያ እና የምርት ክፍያ ብለን በሁለት መክፈል እንችላለን። የአገልግሎት ክፍያ ማለት ለተሰጠን አገልግሎት የምንሰጠው ተመጣጣኝ የሆነ ካሳ ማለት ነው። ለተሰጠን አገልግሎት የምንሰጠው ለምሳሌ የትራንስፖርት አገልግሎት አለ የትራንስፖርት አገልግሎት እኔ ከአዲስ አበባ ባህር ዳር በፕሌን የምንቀሳቀስ ከሆነ ያ በዛ ፕሌን ለምንገለገልበት ለምንቀሳቀስበት ነገር ተመጣጣኝ የሆነ ክፍያ መክፈል ይጠበቅብኛል ማለት ነው። እና ያ ክፍያ ምን ይባላል? የአገልግሎት ክፍያ ይባላል ማለት ነው የአገልግሎት ክፍያ ይባላል። ሌላኛው ደግሞ የእቃ ክፍያ የእቃ ክፍያ ቀጥታ ከግዢ ጋር ነው የሚገናኘው። አንድን እቃ ስንገዛ የምንሰጠው ማለት እቃን በገንዘብ መቀየር ማለት ነው። እሱ የአገልግሎት ክፍያ አይባልም ማለት ነው። እቃን በገንዘብ የምንቀይር ከሆነ ግዥን የሚባለው። ስለዚህ አንድ ሞባይል ለምሳሌ የምንገዛ ከሆነ የሞባይሉ ዋጋ ሰላሳ ሺህ ብር ከሆነ ያ ሰላሳ ሺህ ብር እና አንዱ ሞባይል እኩል ዋጋ አላቸው ማለት ነው። እኩል ባላንስ የሆነ ቫልዩ አላቸው ስለዚህ እኩል ቫልዩ ያላቸውን ነገሮች መቀያየር ማለት ነው። እኔ ከብሩ ይልቅ ሞባይሉን እፈልገዋለሁ ሞባይል ያለው ሰው ደግሞ ከሞባይሉ ይልቅ ምኑን ይፈልጋል ብሩን ይፈልጋል ማለት ነው። እና ዊን ዊን የሚባለው ሶሉሽን ነው። ሁለታችንም አሸናፊ የምንሆንበት ተስማምተን ብርንና እቃን የምንቀያይርበት መንገድ ክፍያ ይባላል። ስለ አገልግሎት ክፍያ ስንወራ ብዙ የሚነሱ ነገሮች አሉ ከእነዚህ መካከል መጀመሪያ እንደ ምሳሌ የጠቀስኩት የ ትራንስፖርት ክፍያ ነው። ትራንስፖርት ክፍያ ነው። ከትራንስፖርት ክፍያ ጎን ለጎን ደግሞ የምግብ እና ሬስቶራንቶች አካባቢ ካፌዎች አካባቢ ግሮሰሪዎች አካባቢ ተጠቅመን የምንከፍለው ክፍያ አለ። እሱም የአገልግሎት ክፍያ ነው ተመሳሳይ ነው ማለት ነው። እና ይህን የአገልግሎት ክፍያ የምንከፍለው ስለተገለገልን ስላገኘን አጎልጉሎቱን ስላገኘን ክፍያ እንከፍላለን ማለት ነው። እና የተለያዩ አገልግሎት ክፍያው አቻ አሉ። ስለ ክፍያ በምናወራበት ሰዓት አሁን አሁን የምንከፍልበት መንገድ ከዚህ በፊት እንደሚታወቀው ክፍያዎች የሚፈጽሙት በካሽ ነው። ገንዘብ ይዘን ነው የምንዞረው ገንዘባችን ከኪሳችን ከሌለ ምንም አይነት የክፍያ መንገድ የለም ማለት ነው። አሁን አሁን ግን የካሽ እጥረት ከመኖሩ ጋር ተያይዞ የመጀመሪያው ሁለተኛው ደግሞ መዘመን ጋር ተያይዞ ምንም አይነት ገንዘብ ሳይኖረን ስልካችንን ብቻ ይዘን መንቀሳቀስ እንችላለን ማለት ነው። ስለዚህ መንቀሳቀስ የምንችለው ክፍያችንን ስልካችንን ብቻ በመያዝ የዲጂታል ክፍያ የሚባለው ማለት ነው። ኦንላይን ክፍያ ማለት ሁሉን ነገር ለምሳሌ እኔ ሞባይል ባንኪንግ ስለምንጠቀም የትም ቦታ ብሄድ የምፈልገውን ነገር እጠቀማለሁ እበላለሁ እጠጣለሁ የምንፈልገውን ነገር እገዛለሁ መጨረሻ የምከፍለው ግን በካሽ ላይሆን ይችላል ማለት ነው። ቀጥታ ስልኬን አውጥቼ ብሬን ትራንስፈር አድርጌ በዛ መንገድ ክፍያዎችን እከፍላለሁ። ከዛ ውጪ ካሽ ይዤ ላልንቀሳቀስ እችላለሁ። አንዳንድ ድርጅቶች እና ግለሰቦች ግን ካሽ ከሌለ አናስተናግድም የሚሉ እንትኖች አሉ ይሄ ደግሞ ትክክል እንዳልሆነ እና። ከ የፋይናንስ ስርዓት ከመዘመኑ ጋር ተያይዞ እነዚህን ነገሮች ታሳቢ ውስጥ ማስገባት እንደ ግዴታ መቆጠር መቻል አለበት። የእያንዳንዱ ሰው ብር ይዞ ላይንቀሳቀስ ይችላል። ስለዚህ ብር ይዞ የማይንቀሳቀስ ከሆነ ደግሞ ገበያ ውስጥ መንግስት እነዚህ ግለሰቦች እና ድርጅቶች ዲጂታል ገንዘብን እንዲቀበሉ ማስገደድ መቻል አለበት ማለት ነው። የማይቀበሉ ከሆነ የማይቀበሉ ከሆነ ከፋይናንስ ስርዓቱ መውጣት መቻል አለባቸው። ወይ ስራቸውን መዝጋት አለባቸው አለዛ ደግሞ የዲጂታል ፋይናንሲንግ ቴክኖሎጂን መቀበል መቻል አለባቸው ማለት ነው። እንጂ ሰው ካሽ ይዞ የሚንቀሳቀስበት ጊዜ ላይ አይደለም እና እሱ ነገር መልካም ነገር ነው። ሰዎች ካሽ እንዳይሰረቁ ምናምን ጥሩ ነገር አለው

አስቀምጥ ይላል አስቀምጥ አስቀምጥ የሚለው በተለያየ መንገድ ሊገለጽ ይችላል። ፑት ኢት አሁን ሰምበዲ የሆነ ሰው አንስቶ በሚሄድበት ሰዓት አስቀምጥ እንላለን አስቀምጥ ማለት እንዳትወስደው እንደማለት ነው። አስቀምጥ የሚለው በሌላ ብር አስቀምጥ ከሆነ አሁን ሴቭ ሴቪንግ ሊሆን ይችላል ቁጠባ ነው። በርግጥ ሴቪንግ ግን ብር ማስቀመጥም ብር አስቀምጥም በአማርኛ ይባላል ብር አስቀምጥ። ወደ እንግሊዘኛው ምን ተርጉሞ ከሆነ ሴቪንግ ነው ማለት ነው። እና ማስቀመጥ ይጠቅማል ለዛሬ ዛሬ ያስቀመጥነው ነገር ለነገ ይጠቅመናል ለነገ አስፈላጊ ነገር ነው። ስለዚህ ማስቀመጥን እናበረታታ መቆጠብን እናበረታታ። ምክንያቱም ቁጠባ ከሌለ አባካኝ ከሆን ነገ ለሚመጣብን እንትን በሙሉ ችግር ነው ማለት ነው። ስለዚህ ቆጣቢዎች መሆን መቻል አለብን አስቀማጮች መሆን መቻል አለብን። እና ማስቀመጥን መልመድ አለብን። ካላስቀመጥን ደግሞ ነገ ማግኘት አንችልም ነገ ልንቸገር እንችላለን። እንደ ምሳሌ ስናነሳ ብዙ ሰው አሁን ከገንዘብ ጋር በተገናኘኝ የሆነ ሰዓት ላይ ስራ ሰርቶ ሊሆን ይችላል ወይም ደግሞ የተለያየ አጋጣሚዎችን ተጠቅሞ ገንዘብ ሊያገኝ ይችላል። ገንዘብ በሚያገኝበት ሰዓት ግን ድህነትን ይረሳዋል ማጣትን መሰቃየትን ስለሚረሳው ገንዘቡን በአግባቡ መጠቀም አይችልም። ገንዘቡን ይበትነዋል። ገንዘቡን አላስፈላጊ ወጪዎችን በማውጣት ከጥቅም ውጪ ያደርገዋል ማለት ነው። እና ይሄን ገንዘቡን ከበተነና ከጥቅም ውጪ ካደረገው በኋላ ግን ምን ይገጥመዋል? ችግርና ድህነት ይገጥመዋል ማለት ነው። እና ይህ ችግርና ድህነት በሚገጥመው ሰዓት ትዝ የሚለው ገንዘብ ያጠፋበት ጊዜ ነው ጸጸቱ ከባድ ነው። ከፍተኛ የሆነ ጸጸት ውስጥ ይገባል። ይህ ጸጸት ደግሞ እንደገና የባሰ ሳይኮሎጂካሊ ድብርት ውስጥ ሊያስገባው ይችላል። እና ገንዘብ በዋናነት በሚኖረን ሰዓት ነው የሚቆጠበው እንጂ ገንዘብ ከሌለን አይቆጠብምና ሳይኖረን ስለ ቁጠባ ማሰብ አስፈላጊ አይደለም። ገንዘቡን በያዝንበት ሰዓት ገንዘቡ በኖረበት ሰዓት ስለ ቁጠባ ማሰብ መልካም ነው። ቁጠባ መጀመር የሚያስፈልጋል ማለት ነው። እና ገንዘብ ሲኖረን ነው መቆጠብ የምንችለው። በኖረን ሰዓት ሳንቆጥብ በሌለን ሰዓት ስለቁጠባ ቁጠባ ማሰብ ትክክል አይደለም ማስፈላጊ አይደለም። ማለት ነው። እና ቁጠባ ጥሩ ስለሆነ ቁጠባ መልካም ነገር ስለሆነ ስለ ቁጠባ ስናስብ ሁሌም ስለማስቀመጥ ስናስብ ሁሌም ስለመኖር ማሰብ ነው። ስለመኖር ያው የምንቆጥበው ነገ እኖራለሁ ብለን ነው እርግጥ እንጂ ነገ እሞታለሁ ካልን ለምን እናስቀምጣለን ዛሬ በልተን መሞት እንፈልጋለን። በርግጥ የምንሞት ከሆነ መብላት ማስፈላጊ ላይሆን ይችላል። ምክንያቱም ለሚቀጥለው ትውልድ ቢቀር ይሻላል በለስ ለምናስብ ማለት ነው። እና ምን ሞት ከሆነ ጸሎት ነው የሚያስፈልገው እንጂ። ምግብ ማለት ነው። የምንኖር ከሆነ ደግሞ መቆጠብ መስራት የሚያስፈልጋል። ስለዚህ እንደውም አንድ አባባል አለ። እኖራለሁ ብለህ ስራ እሞታለሁ ብለህ ጸልይ ይባላል። ጸሎት ስናደርግ ስለ ነፍሳችን ነው ጸሎት የምናደርገው ነገ እንሞታለን። ስለዚህ ከዚህ በኋላ የቀረኝ ነገር ምንድነው? የነፍሴ ጉዳይ ነው ብለን ነው ጸሎት ማድረግ መቻል ያለብን ማለት ነው። ስንሰራ ደግሞ ነገን ሞታለን ብለክ ካሰብን ስራው ሁሉ አይሰራም። ስራው ሁሉ አይያዝም። ስለዚህ ምንድነው እኖራለሁ ብለን ነው መስራት ያለብን ማለት ነው። እና ይሄ አባባል ከዚህ ጋር ቀጥታ የተገናኘ አባባል ነው። በዋናነት እኖራለሁ ብለህ ስራ ሞታለሁ ብለህ ጸልይ የሚባለው አባባል ለሰው ልጆች ሁሉ የሚያስፈልግ አባባል ነው። እና ከማስቀመጥ ጋር የተገናኙ ብዙ አባባሎች አሉ። ያስቀመጡት ከምግብ የቆጠቡት ይጠቅማል። ከስራ የቆጠቡት ይጎዳል ይባላል። ከምግብ ከገንዘብ የቆጠቡት ያገለግላል። ከስራ የቆጠቡት ያስቸግራል። የሚባል አባባል አለም ማለት ስራ ለነገ መቆጠብ የለብንም ስራ ከሆነ መስራት ዛሬ መጨረስ አለብን። ገንዘብ ከሆነ ግን ብናስቀምጠው ነገ ይጠቅመናል። እቃ ከሆነ ብናስቀምጠው ነገ ያገለግልናል ለማለት ነው። እና ስለማስቀመጥ ስንዋራ ስለ ገንዘብ ቁጠባም አብረን ማውራት መቻል አለብን። ስለ ስራም ስራን መቆጠብ ስራን ማስቀመጥ እንደሌለብን ዛሬ መጨረስ እንዳለብንም ጎን ለጎን ያስረዳናል ማለት ነው። እና ስለማስቀመጥ ያለኝ አትያይህ ይሄን ይመስላል።

ሁለት ይላል ሁለት እንግዲህ በጣም በአለማችን ላይ ሪፕረዘንታቲቭ የሆነ ወርድ ነው ሁለት የሚለው በእንግሊዘኛ የእንግሊዘኛ አቻ ትርጉሙ ቱ የሚል ትርጉም አለው። እና አለም ላይ ሲፈጠር እያንዳንዱ ነገር ሁለት ሁለት ሆኖ ነው የተፈጠረው እያንዳንዱ በተለይ ነፍስ ያለው ነገር በሙሉ ሁለት ሁለት ሆኖ የተፈጠረው ወንዴ እና ሴቴ ማለት ነው ወንዴ እና ሴቴ ሆኖ ነው የተፈጠረው። የሰው ልጅ ሲፈጠር ሁለት ነው አዳምና ሄዋን ያው መጀመሪያ የተፈጠረው አዳም ቢሆንም እንኳን ረዳት እንደሚያስፈልገው ከጎኑ የምትሆን እንድታስፈልገው አዳምን እንቅልፍ ለቀቀበትና ከጎኑ አጥንት አወጣ እሷንም አዳም ሴት አላት ይላል። ያው እግዚአብሔር ከፈጠራት በኋላ አዳም ከጎኑ በእንቅልፍ ሰመመን ውስጥ ከገባ በኋላ ከአዳም ጎን አንዲት ሴት አንዲት አጥንት አዋጣና ሴት የምትባል ከፈጠረለት በኋላ አዳም ከእንቅልፉ ነቅቶ ሲያያት አጥንትሽ ከአጥንቴ ስጋሽ ከስጋዬ ብሎ ሴት የሚል ትርጉም ሰጣት ማለት ነው። ሴት አላት እና ሴት ማለት አጥንትሽ ከአጥንቴ ስጋሽ ከስጋዬ ማለት ነው ትርጉሙ እና አለም ላይ ያሉ ፍጥረታት በሙሉ ሁለት ሁለት ሆነው የተፈጠሩ ናቸው። የመጀመሪያው ሰውን አይተናል እንስሳትን ከፍቶችን ብናይ ሴትና ወንድ ናቸው አዋፍትን ብናይ ሴትና ወንድ ናቸው ዝንጆሮዎችን ሴትና ወንድ ናቸው። ነፍስ ያላቸው የሚንቀሳቀሱ ነገሮች በሙሉ ሴትና ወንድ ሆነው ነው የተፈጠሩት ማለት ነው ሴትና ወንድ ሆኖ የተፈጠሩበት ዋናው ሚስጥር እንዲራቡ ዘራቸው እንዳይጠፋ ልጆችን ልጅ ልጆችን እንዲይዙ እንዲያገኙ ተደርጎ የተፈጠሩ ናቸው። እና ፈጣሪ አለምን ሲፈጥር በጥበቡና በጸጋው ነው የፈጠረው በርግጥ አለምን ለመፍጠር ከተጠበበበት በላይ የሰው ልጅ ለማዳን የተጠበበበት የከፈለው መስዋዕትነት ይበልጣል ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ አለምን ለመፍጠር ይሁን በሚል ነው የፈጠረው አብዛኛውን ነገር ከሰው ልጅ በስተቀር የሰው ልጅ እንግዲህ ከጭቃ ጠፍጥፎ በራሱ አምሳል ነው የፈጠረው የሰውን ልጅ ማለት ነው። የሰውን ልጅ ከዛ ውጭ ያሉትን እንስሳትን አዋፍትን ይሁን በሚል እስትንፋስ እየሰጠ የፈጠራቸው ናቸው ማለት ነው። እና የሰው ልጅ ሲፈጠር የሰው ልጅ የሰው አካላት ላይ ያሉ ነገሮችም ሁለት ሁለት ወይም ጥንድ ጥንድ ነገር ናቸው። አብዛኞቹ የመጀመሪያዎቹን ብናይ የስሜት ህዋሳት የሚባሉት ጥንድ ጥንድ ናቸው የስሜት ተዋሳት የሰው ልጅ አምስት የስሜት ተዋሳት አሉት እነዚህ ምድር ናቸው ማየት ማሽተት መቅመስ መዳሰስ እና መስማት ናቸው እነዚህ በሙሉ የስሜት ህዋሳት። የሚባሉትን ነገሮች ሚስቸናገዱት በእነዚህ ጥንድ በሆኑ የሰው የሰውነት ክፍሎች ነው የመጀመሪያውን መስማትን ብናይ ጥንድ ናቸው ለመስማት ሁለት ጆሮዎች ያስፈልጉናል ሁለት ጆሮዎች አሉን እነኚህ ሁለት ጆሮዎች በዋናነት ባላንስ ለማድረግ ነው የተፈጠሩት ተፈጥሮ በራሱ ፈጣሪ ሲፈጥርን ሙሉ እንዲሆን አድርጎ ነው የፈጠረን እና በግራና በቀኝ ሁለት ጀሮዎች አሉን ስለዚህ በግራ በኩል የሚመጣውን ድምጽ የግራ ጆሮ ይሰማል በቀኝ በኩል የሚመጣውን ድምጽ ደግሞ የቀኝ ጆሮ ይሰማል ማለት ነው። ስለዚህ ሁለት ሁለት አድርጎ ጆሮውን ፈጥሯል አይንም በተመሳሳይ አይንም በሁለት አቅጣጫ ያው በእርግጥ አይን የተፈጠረው ፊት ለፊት ነው ነገር ግን በግራና በቀኝ በኩል የሚመጡ ነገሮችን እንድናይና ባላንስ እንድናደርግ ይጠቅመናል አይን የተፈጠረው በፊት ለፊት ነው። በፊት ለፊት ነው ምክንያቱም ምንድነው ደግሞ ወደኋላ እንዳናይ ተፈጥሮአዊ ምሳሌ ነው። ወደኋላ ማየት የለባችሁም ወደፊት ብቻ ዕዩ ለማለት ነውና ያለፈውን ነገር እየተውን መሄድ እንዳለብን ያለፈውን ነገር ማየት እንደሌለብን ለማስረዳት ነው። አፍንጫም በተመሳሳይ ሁለት ነው አፍንጫ ሁለት ነው ምላስ ብቻ ነው ከስሜት ህዋሳት አንድ የሆነው ምላስ ብቻ ነው ማለት ነው። ከዛ ውጪ እጅ አለ እጅ ግራና ቀኝ የሚባሉ ሁለት የአካል ክፍሎች አሉ እሱም ሁለት ናቸው ሁለት የአካል ክፍሎች አሉ በእግራችንና በቀኛችን የምንሰራቸው ስራዎች አሉ። ግን ያው የአለማችን ህዝቦች አብዛኛው የአለማችን ህዝቦች ስራዎችን የሚሰሩት ተግባራትን የሚያከናውኑት በቀኝ እጃቸው ነው ነገር ግን አንዳንድ ሰዎች በግራ እጃቸው ስራዎችን ሊሰሩ ይችላሉ ማለት ነው። እና ሁለት የሚለው ቃል በዚህ መንገድ ሊተረጎም ሊተነተን ይችላል ብዬ አስባለሁ። ስለዚህ ለዛሬ እዚህ

ማየት ይላል ማየት እንግዲህ ሲ የሚለው በእንግሊዘኛ አቻ ትርጉሙ ወይም ወችንግ መመልከት ማየት ነው። ማየት እና መመልከት በእርግጥ የተለያየ ትርጉም ነው ያላቸው ማየትና መመልከት ልክ ማዳመጥና መስማት እንደምንለው ማለት ነው። ማየት ማለት የምናያቸው ነገሮች በሙሉ በአይናችን አይናችን ውስጥ። የሚገቡ በአይናችን ሲንቀሳቀስ የምናያቸው ነገሮች በሙሉ ማየት ይባላሉ። መመልከት ግን አንድን ነገር በትኩረት መለየት ማለት ነው። ልክ መስማት እና ማዳመጥ የተለያዩ እንደሆኑ መስማት ማለት አንድን ነገር ወደ ጆሮአችን የሚገቡ ድምጾች በሙሉ መስማት ነው። አስር ሰው በሚያወራበት ሰዓት አስሩን ድምጽ ልንሰማው እንችላለን ግን ማዳመጥ የሚለው ግን የምንሰማውን ነገር ወደ አእምሮአችን በማስገባት መተርጎም ኢንተርፕሬት ማድረግ መቻል ነው። ማዳመጥ የሚለው እና ለማዳመጥ ጆሮ ብቻ በቂ አይደለም። ለማዳመጥ ጆሮ ብቻ በቂ አይደለም ለመስማት ግን ጆሮ ብቻ በቂ ነው። ምን ማለት ነው? ወደ ጆሮአችን የሚገቡ ነገሮች ሁሉ እንሰማቸዋለን። ወደ ጆሮአችን የሚገቡ ነገሮች ሁሉ እንሰማችኋለን ለማዳመጥ ግን ከጆሮአችን አልፎ ወዴት መሄድ አለበት? ወደ አእምሮአችን መግባት መቻል አለበት ማለት ነው። አእምሮአችን ውስጥ መድረስ አለበት። እና ለማዳመጥ ማንና ማን ይተባበራሉ ማለት ነው። አእምሮአችንና ጆሮአችን ጆሮአችንና አእምሮአችን አንድ ላይ በመሆን በመተባበር እንድናዳምጥ ያግዘናል ማለት ነው። እንጂ ጆሮ ብቻ መስማት ነው እንጂ ማዳመጥ አይችልም ጆሮ ብቻውን ማለት ነው። ልክ እንደዛ ማየትና መመልከት የተለያየ ትርጉም ነው ያለው። ማየትና መመልከት የተለያየ ትርጉም አለው። ማየት ማለት አይናችን እንዲህ የሚያየው ነገር በሙሉ ማየት ይባላል። መመልከት ግን አንድን ነገር ትኩረት አድርገን እዛ ነገር ውስጥ ምን ምን አይነት ነገሮች አሉ። ምን ምን አይነት ነገሮች ይካተታሉ። ምናምን የሚለውን በደንብ መለየት የምንችል ከሆነ መመልከት ይባላል። መለየት እና መመልከት አንድ ነው እና። ልክ ቅድም እንዳልኩት ለማዳመጥ ጆሮና አእምሮ እንደሚያስፈልገው ሁሉ ለመመልከትም በዋናነት አእምሮና አይን መተባበር አለባቸው። ለማየት አይን ብቻ በቂ ነው። እንዲሁ ለማየት ማለት ነው። ለመመልከት ግን አይን ካየው በኋላ አይን ካየው በኋላ ያየውን ነገር ወደ አእምሮ ይልከውና አእምሮ ምን ያደርገዋል ኢንተርፕሬት ያደርገዋል ወይም ይተረጉመዋል ማለት ነው። እና ከተረጎመው በኋላ መለየት የሚቻለው መመልከት የሚቻለው እና መመልከት የሚለው ቃል በዚህ መልኩ ይተረጎማል። ማየት የሚለው ግን ወደ አይናችን የሚገቡ እንትኖች በሙሉ ማየት ነው የሚባሉት ማየት ነው የሚባለው ማለት ነው። ስለዚህ ስለማየት እና ስለመመልከት በዚህም መንገድ ይተነተናል ማለት ነው። ስለማየት ስናወራ እንግዲህ አይናችን ጋር በተገናኘ የሚፈጠሩ ነገሮች አሉ አሁን አሁን ብዙ ጊዜ ብዙ ጊዜያችንን የኤሌክትሮኒክስ መሳሪያ ላይ ከማጥፋታችን የተነሳ አይናችን ላይ የሚፈጠሩ ከባድ ነገሮች አሉ። ከባድ ነገሮች አሉ በተለይ ከኤሌክትሮኒክስ መሳሪያዎች የሚወጡ መጥፎ ሲግናሎች አሉ እነዛ ሲግናሎች ደግሞ ቀጥታ የሚያርፉት ማን ላይ ነው አይናችን ላይ ነው ማለት ነው። እና እሱን ለመከላከል አንዳንዶቹ መነፀር ይጠቀማሉ አንዳንዶቹ ደግሞ የሚጠቀሙበትን የኤሌክትሮኒክስ መሳሪያ ላይ ያለውን የብርሃን መጠን ለመመጠን ይወስናሉ ሁለቱም አስፈላጊ ናቸው። ብዬ አምናለሁ። በጣም ጨለማ ውስጥ በምንጠቀምበት ሰዓት አካባቢያችን ብርሃን እንዲሆን የራሳችንን ስራ መስራት አለብን። በጨለማ ውስጥ ሆኖ በጣም የሚያንፀባርቅ ብርሃን ልክ እንደ ስልክ እና ላፕቶፕ አይነት ነገሮችን መጠቀም ለአይናችን ጎጂ ነገሮችን ሊያመጣብን ይችላል ማለት ነው። ከዛ ውጪ ደግሞ በጣም ብርሃናማ በሆነ ነገር ላይ ደግሞ ጨለማ የሆነ ላፍቶፕ ወይም ብራይትነሱ በጣም ዝቅ ያሉ ኤሌክትሮኒክስ መሳሪያዎችን መጠቀም ተመሳሳይ የሆነ ጉዳት አይናችን ላይ ሊያስከትል ይችላል ማለት ነው። እና ይህን ነገር ለመከላከል በመጀመሪያ የምንጠቀማቸውን እቃዎች ወይም የኤሌክትሮኒክስ መሳሪያዎች ብራይትነስ መመጠን መቻል አለብን ብራይትነሱን የምንመጥነው እንዴት ነው? የአካባቢው ብርሃን ጋር ተመሳሳይና ተመጣጣኝ መሆን መቻል አለበት ማለት ነው። ለብቻው ከፍም ዝቅም ማለት ለአይናችን ጉዳት ሊያመጣ ይችላል። ደግሞ መከላከል የምንችለው መነፀር በመጠቀም ነው። ያው ማንኛውም መነፅር አንስተን መጠቀም አግባብ ላይሆን ይችላል። በሀኪም ምክር በሀኪም ትእዛዝ አማካኝነት ለአይናችን አይናችን ቼክ ተደርገን ለአይናችን የሚሆን መነፀር መጠቀም አለብን። ስለዚህ ማየት የሚለው ቃል እንግዲህ በዚህ መንገድ ይተነተናል። አመሰግናለሁ።

ትልቅ ይላል ትልቅ የሚለው ቃል በእንግሊዘኛ አቻ ትርጉሙ ላርጅ የሚል እንትን አለው አቻ ትርጉም አለው። እና ላርጅ የሚል ቃል በዋናነት መጠንን የሚያሳይ ነው መጠንን ሳይዝ በእንግሊዝኛ ሳይዝ ማለት ነው እሱን የሚያሳይ ነገር ነው እና ትልቅ የሚለው ቃል አንጻራዊ ነው በርግጥ ትልቅ የሚለው ቃል አንጻራዊ ነው እና አንድን ነገር ትልቅ ለማለት ወይም አንድን ነገር ትንሽ ለማለት አንጻራዊ እይታ ማየት መቻል አለብን። ትልቅ የሚለው ቃል ለማውራት ምን መኖር አለበት ትንሽ መኖር አለበት እንጂ ብቻውን አንድ ነገር ትልቅ ሊባል አይችልም። ለምሳሌ እኔ አጭር ልባል የምችለው ከእኔ የሚበልጥ ረጅም ሰው መኖር መቻል አለበት ሪሌቲቭ ነው አንጻራዊ ነው ማለት ነው። ከዛ ውጪ እኔም ብቻ የሚያይ ሰንበዲ ለምሳሌ ሌላ በዙሪያዬ ሌላ ምንም ከሌለ አጭር ነው ወይም ረጅም ነው ብሎ መናገር አይችልም። እና ትልቅ የሚለው ቃል በዋናነት አንጻራዊ የሆነውን ነገር ያሳያል አንጻራዊ የሆነን ነገር ያመለክታል ማለት ነው። እና ስለ ትልቅነት ስለ ትንሽነት የምንዋረው ደረጃ በመስጠት ነው። ሁለት እና ከዛ በላይ ነገሮች ካሉ ማወዳደር ማነፃፀር እንችላለን ማለት ነው። ከዛ ውጪ ግን አንድን ነገር ብቻ ትልቅ ነው ትንሽ ነው ማለት አይቻልም። እና የተለያዩ ነገሮችን ትልቅና ትንሽ ብለን መክፈል እንችላለን ቢግ ቢግ ማለት ትልቅ ነው በርግጥ ላርጅም ትልቅ ነው። እና በዚህ መንገድ ትልቅ እና ትንሽ ብለን እንከፍላለን። አመሰግናለሁ

እንቁላል ይላል እንቁላል የእንግሊዘኛ አቻ ትርጉሙ ኤግ የሚል ትርጉም አለው እና እንቁላል በዋናነት ፕሮቲን መጠኑ ከፍተኛ የሆነ ለሰውነት ግንባታ የሚጠቅም በጣም አስፈላጊ የሆነ የምግብ አይነት ነው። እንቁላል እንግዲህ በዋናነት የተለያዩ እንቁላል አይነት እንቁላል አይነቶች አሉ የዶሮ እንቁላል አለ የእጅግራ እንቁላል አለ የቆቅ እንቁላል አለ። መጠናቸው እንደየ አዋፍ አይነቶች ይለያያል የወፍ እንቁላል መጠኑ በጣም ዝቅተኛ ነው። የወፍ እንቁላል መጠኑ አነስተኛ መጠን ያለው ነው የዶሮ እንቁላል ግን መጠኑ ከፍ ያለና ከሌሎች እንቁላል አይነቶች የተለየ ነው ማለት ነው። እና በስፋት ለሰው ልጅ ምግብነት የሚያገለግለው የዶሮ እንቁላል ነው ማለት ነው። በእርግጥ የሌሎች አዋፍት እንቁላልንም በባህልም ሆነም በሃይማኖት አይበላም የሚል ምንም አይነት ማስረጃ እስካሁን አላየንም። ነገር ግን በስፋት ምግብ ላይ የምግብ አገልግሎት ላይ የዋለ ያለው የዶሮ እንቁላል ነው ማለት ነው። ስለ ዶሮ እንቁላል ስናነሳ የተለያዩ ነገሮችን አብረን ማንሳት እንችላለን ከእነዚህ ነገሮች መካከል በእነዚህ ነገሮች መካከል ዶሮ ውስጥ ሁለት ፓርት አለው እንቁላል ውስጥ ሁለት ፓርቶች አሉ አንደኛው የውጨኛው ፓርት የውጨኛው የእንቁላል ፓርት ነጩ ነገር ማለት ነው ሁለተኛው ደግሞ አስኳል የምንለው አስኳል የምንለው የእንቁላል ፓርቱ ይገኛል ማለት ነው። እና ውጭ በጣም ጠቃሚ የሚባለው እንግዲህ ከውጨኛው ፓርት ላይ ያለው ነጩ ነገር ነው። ውስጥ ያለው ግን ኮሌስትሮል አለበት ተብሎ የሚታሰበው የነጩ የእንቁላል አካል ነው ማለት ነው። ስለዚህ ስለ እንቁላል ስናወራ ስለ እንቁላል ስናወራ በዋናነት ስለ ወፍ እንቁላል ስለ ዶሮ እንቁላል ስለ ጂግራ እንቁላል ስለ ሌላ ደግሞ ስለ ቆቅ እንቁላል ልናወራ እንችላለን ማለት ነው። እና እንቁላል ሁሌም ቢሆን መመገብ ሰውነታችን ውስጥ ያለው የደም ዝውውር የቴስትሮን የቴስቶስትሮን መጠን እንዲጨምር ያግዛል ይባላል እና እንደውም የአቮካዶና የእንቁላል ጥቅምን ብዙ ሰዎች ያገናኙታል እንቁላልና አቮካዶ አንድ አይነት ጥቅም አላቸው እና እንቁላልን አቮካዶ ብዙ ጊዜ ይተካል በሚል ሳይንሳዊ መነሻ ብዙ ሰዎች ሲከራከሩ እናያለን በእርግጥ አሁን ላይ የእንቁላል እና የአቮካዱ ዋጋ ተመሳሳይ ዋጋ ነው ያለው እና እንቁላልንም መጠቀም አቮካዶንም መጠቀም ተመሳሳይ አይነት ወጪ ሊያስወጣን ይችላል። እንግዲህ በሀገራችን የእንቁላል ዋጋ ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ ይገኛል። ከዚህ ዋጋ ጭማሪ ጋር በተገናኘ እንቁላልን የሚጠቀሙ ሰዎች ቁጥር በከፍተኛ ሁኔታ ቀንሷል ሀብታሞች ብቻ የሚመገቡት ምግብ ሆኗል ማለት ነው። ሀብታሞች ብቻ የሚመገቡት ምግብ ስለሆነ እንቁላልን እንደ ቅንጦት ምግብ ነው አሁን ላይ የምናየው በተለይ ለልጆች እንቁላል በጣም አስፈላጊ ነው። እንቁላል ወተት በጣም አስፈላጊ ነው ልጆች ወተትና እንቁላል መብላት ካልቻሉ ሰውናታቸው ማደግ በሚገባ በሚገባው ልክ ላያድጉ ይችላሉ ማለት ነው። ላያድጉ ይችላሉ እና የልጆች የአእምሮ እድገት የሰውነት እድገት በተገቢው ሁኔታ እንዲያድግና እንዲጎለብት እንቁላልና ወተት አስፈላጊ ናቸው። እንቁላልና ወተት አስፈላጊ ናቸው ስለዚህ ቅድሚያ ሰጠን ልጆችን የምግባቸውን ሁኔታ መንከባከብና ትኩረት መስጠት መቻል አለብን። ልጆች በአግባቡ ምግብ ካልተመገቡ ልጆች በአግባቡ በህፃንነት እድሜያቸው ካልሽየም እና ፖታሽየም መጠናቸው ከፍ ያሉ ምግቦችን መመገብ ካልቻሉ የአጥንት እድገታቸው የአእምሮ እድገታቸው በሚገባውና በመሆን ባለበት ልክ ማደግ አይችልም ማለት ነው። ስለዚህ በዛ ልክ እንዲያድግ የልጆች የመመገብ የምግብ ፕሮግራማቸው ወይም የተመጣጠነ ምግብ በአግባቡ እንዲያገኙ ትልቅ ትኩረት ሰጠን መስራት ይጠበቅብናል ማለት ነው። ስለዚህ ለዚህ ደግሞ ለዚህ ትኩረት እንዲሰጥ ደግሞ እንቁላልና ወተት በቅድሚያ ትኩረት የምንሰጣቸው ምግቦች ናቸው። ስለዚህ ስለ እንቁላል ያለን አተያይ ይሄን ይመስላል። አመሰግናለሁ

እገዛ ይላል እገዛ ወይም የእንግሊዝኛ አቻ ትርጉሙ ሳፖርት እገዛ ወይም እርዳታ ተመሳይ እንትን ነው ያለው ሳፖርት ብለን በእንግሊዝኛ እንጠቅሰዋለን። እና ይሄ ሳፖርት ማለት ሰዎች ለሰዎች እምናደርገው እገዛ ማለት ሰዎች ለሰዎች እምናደርገው የጉልበት የገንዘብ እንዲሁም የተለያዩ ነገሮች እገዛ ማለት ነው። እና እገዛ እሚለው ቃል ትብብርን ያሳያል እርስ በዕርሳችን መረዳዳትን ያሳያል። አንዳችን ለሌላችን እገዛን ወይም መርዳትን እሚያመለክት ነገር ስለሆነ እገዛ የሚለው ቃል ብቸኝነትን የሚያስወግድ እርስ በእርሳችን መተሳሰብን የሚጨምር አንዳችን ለአንዳችን እየቆምን መሆኑን የሚያሳይ ሀይል ያለው ቃል ነው ማለት ነው። እና ስለ ዕገዛ ስንወራ ስለ እገዛ ስንወራ ብዙ ጊዜ አዕምሯችን ውስጥ የሚመጣው ነገር ሀብታሞች ደሃዎችን እንደሚያግዙ ብቻ ነው እምናስበው ማለት ነው። ሀብታሞች ደሃዎች እንደሚያግዙ በርግጥ ልክ ነው ሀብታሞች ብዙ ሀብታሞች በገንዘብ ከድሃዎች የተሻለ አቅም ስላላቸው ድሃዎችን በገንዘብ ይረዳሉ። በተለያየ መንገድ ያግዛሉ ነገር ግን ሀብታሞች ያለ ድሃዎች ዕገዛ ሀብታም ሆነው መቆየት መቆም አይችሉም ማለት ነው። ሀብታሞች እሚቆሙት የድሃዎችን ጉልበት እና ሪሶርስ ቀድሞ በመጠቀም ነው ማለት ነው ቀድሞ በመጠቀም እና ከእነሱ ፈጥኖ በመያዝ ነው እሚጠቀሙት ማለት ነው። እና አንድ ሰው ሁለት ሰዎች ቢኖሩ አንድ ሰው ከአንዱ በተሻለ መጠን ከፈጠነ የዛኛውን ሰው ሪሶርስ እና ጉልበት መጠቀም ይጀምራል ማለት ነው። እና ድሃዎች ባይኖሩ ሀብታሞች ሀብታም ሆነው መቆየት አይችሉም ይሄ ሀብታሞች የመቆም አቅማቸው የሀብታሞች ቆሞ የመቆየት እንትናቸው በድሃዎች ላይ ይወሰናል ማለት ነው። እና ሀብታሞች ድሃዎች ከሌሉ ሀብታሞች ሀብታም ሆነው መቆየት አይችሉም ማለት ነው። ሀብታም ሆነው መቆየት አይችሉም ስለዚህ ስለ እገዛ ስንወራ ሀብታሞች ብቻ ሁሌ ድሃዎችን ያግዛሉ ብለን የምንተረጉመው ነገር ትክክል ነው ብዬ አላምንም። ምክንያቱም ድሃ የሆኑ ሰዎች ድሃ የሆኑ ሰዎች ሀብታሞችን እሚያግዙባቸው በጣም ብዙ መንገዶች አሉ ማለት ነው የምልበት እገዛ አለ። የጊዜ እገዛ አለ ያው ድሃዎች ለጊዜያቸው ስለማይሳሱ ጊዜያቸውን መስዋዕት አድርገው ጊዜያቸውን መስዋዕት አድርገው ለሀብታሞች ይሰጣሉ ማለት ነው። ከሀብታም ጊዜውም ውድ ነው ገንዘቡ ከድሀ የተሻለ ሰፋ ሊል ይችላል ማለት ነው። እና ድሃና ሀብታም እኩል የጊዜ ፍላጎት የለውም ሀብታም ጊዜው በጣም ውድ ነው ድሃ ደግሞ ገንዘቡ በጣም ውድ ነው ማለት ነው። ለምሳሌ አንድ እንትን ውስጥ ገብተው አንድ ሬስቶራንት ውስጥ ድና ሀብታም አብረው መብላት ፈልገው ሀብታሙ ለድሃው ሊጋብዘው ምግብ ሊመግበው ሬስቶራንት ውስጥ ቢገቡ ድሃው ሀብታሙ ስለሚታዘዘው የምግብ ውድነት አያስጨንቀውም እሚያስጨንቀው ምንድነው ቶሎ በልተው ወደ ስራ ስለመሄድ ነው እሚያስጨንቀው ማለት ነው። ድሃው ደግሞ እሚያስበው ምንድነው እሚያስበው የታዘዘው ምግብ ውድ በመሆኑ ያ ሰውዬ ከፍተኛ ገንዘብ ያወጣል ስለዚህ ይጎዳል እሚል ውስጡ ጭቅላት ውስጥ ሊያስብ ይችላል። በእነዚህ በሁለቱ እንትኖች መካከል ያለው ልዩነት ምንድነው? ሀብታሙ ስለ ገንዘቡ እንደማይጨነቅ ሞር ትኩረት እሚያደርገው ምን ላይ ነው ጊዜው ላይ ነው ማለት ነው። ምክንያቱም ጊዜ ገንዘብ እንደሆነ በትክክል ተረድቶታል ጊዜ ገንዘብ እንደሆነ ተረድቶታል ድሃው ግን ድሃው ግን ስለ እንትኑ አይደለም ስለ ጊዜው አይደለም እሚያሳስበው አሁን ላይ ስለሚቆጠረው ገንዘብ ነው ማለት ነው። ምክንያቱም እሚያየው ቀጥታ እሚከፈለውን ገንዘብ እንጂ ምን ያክል ጊዜ አባከንኩ እሚለውን የጊዜን ቫልዩ አልተረዳም ማለት ነው። ይሄ እሚያሳየው ደሃው የጊዜን ቫልዩ የጊዜን ዋጋ ገና አልተረዳም ጊዜን ባጣን ቁጥር ገንዘባችንን እንዳጣን መረዳት መቻል አለበት ማለት ነው። እና እገዛ ለድሃዎች የሚያስፈልገው በገንዘብ ሲሆን ድሃዎች ደግሞ ለሀብታሞች በጉልበት እገዛ ያደርጋሉ በሌላም በተለያየ መንገድ ሀብታሞችን እገዛ ሊያደርጉ ይችላሉ እና ሀብታሞች ብቻ ድሀዎችን ያግዛሉ ብለን መደምደም አይቻልም። ድሀዎችም ሀብታሞችን ስለሚያግዙ ነው እና ለዕገዛ ያለኝ ትንታኔ ይሄን ይመስላል

ቲማቲም ይላል በእንግሊዘኛ አቻ የሆነ ቃል አለው እሱም ቶማቶ ቶማቶ ይላል፤ ቲማቲም እንግዲህ በአለማችን ላይ በሰፊው ለምግብነት ከሚዘወተሩና ከተለመዱ የአትክልት አይነቶች አንዱ ነው እንግዲህ ፍራፍሬ አይደለም ቲማ ቲማ አትክልት ነው ብዬ አስባለሁ፤ እና በጣም ከተለመዱና ብዙ የአለማችን ክፍል የአለማችን ሰው የሚጠቀማቸው እንትኖች መካከል ቲማቲም አንደኛው ነው እና ቲማቲም በተለያየ መንገድ ለምግብነት ሲያገለግል ይታያል፤ ከእነዚህ መካከል ቲማቲምን ለብቻው እንደ ቲማቲም ቁርጥነት የቲማቲም ቁርጥ የሚባል የአመጋገብ የምግብ ዝግጅት አለ፤ ቲማቲም ቁርጥ ማለት ምን ማለት ነው በመጀመሪያ ቲማቲሙን እናጥባለን ቲማቲሙን እናጥባለን በደንብ ከታጠበ በኋላ ሌላ ሽንኩርት እናዘጋጃለን ቀይ ሽንኩርት ነጭ ሽንኩርት እናዘጋጃለን ምናልባት ነጭ ሽንኩርት ቢኖርም ባይኖርም ችግር የለውም፤ ቃሪያ ይኖራል ቃሪያ ግዴታ ነው ከዛ በኋላ ሎሚ እናዘጋጃለን ማለት ነው ስለዚህ ቲማቲሙን በስላይ ከቆረጥነው በኋላ ስላይስ አድርገን ከቆረጥን በኋላ በደንብ ልንከትፈው እንችላለን ድቅቅ ባይልም ችግር የለውም እሱን ጨርሰን እንደምንፈልገው የቲማቲም መጠን ሰው ብዙ ከሆነ ሁለትም ሶስትም ቲማቲም ልንጠቀም እንችላለን፤ አንድ ሰው ከሆነ እንደምንፈልገው የምግብ መጠን ቲማቲሞችን እንቆርጣለን እንከትፋለን ከከተፍን በኋላ ቀይ ሽንኩርት በተመሳሳይ እንከትፋለን፤ ከዛ ነጭ ሽንኩርቱን እንከትፋለን ከከተፍን በኋላ በአንድ ሰዓት ላይ ሁሉንም እንቀላቅላቸዋለን፤ ቃሪያውን ከትፈን ቃሪያውንም እንደዚሁ እንጨምረዋለን ማለት ነው፤ እሱን ከጨመርን በኋላ ምንድነው የምናደርገው ጨው ከላይ እናደርግበታለን ሳይበዛ ጨው እንጨምርበታለን ጨው ጨምረን ዘይት እንጨምራለን ከዛ በኋላ በደንብ እንቀላቅለዋለን ማለት ነው እንቀላቅለዋለን እሱን ከቀላቀልን በኋላ ትንሽ እስከ አስር ደቂቃ ከድነን አቆይተን እሱን በምንመገብበት ሰዓት በጣም ፍሬሽ ነው፤ በጣም ለሰውነታችን ተስማሚ ነው ቆንጆ ነው። ሎሚ ይጨመርበታል ምናልባት ከረሳሁ ሎሚ ይጨመርበታል በዛ በዚህ ሂደት ቲማቲም ቁርጥ ቆንጆ ሆኖ የተሰራ ለሰውነታችን ተስማሚ ምናልባትም ቲማቲሙ ላይ የተለያዩ የባክቴሪያን እንትኖች ካሉ ሎሚን የምንጠቀምበት አላማው እሱ ነው ሎሚን ከላይ በደንብ ከላይ በደንብ እናደርግበታለን፤ በዚህ አማካኝነት ቲማቲም ቁርጥ እንበላለን ሌላ ደግሞ ቲማቲም ለብ ለብ ማዘጋጀትም ይቻላል ሌላው ከቲማቲም የሚዘጋጀው የምግብ አይነት ቲማቲም ለብ ለብ ነው የቲማቲም ለብ ለብ ማለት ልክ ቲማቲም ቁርጥ እንደሰራንበት ቲማቲሙን አዘጋጅተን እንቆርጠዋለን ነጭ ሽንኩርት ቀይ ሽንኩርት እንጨምራለን ከዛ በኋላ መጥበሻችንን አዘጋጅተን መጥበሻው ላይ ዘይት ከጨመርን በኋላ ይሄን ቲማቲም እና ነጭ ሽንኩርት እናደርጋለን ማለት ነው መጀመሪያ በርግጥ ቀይ ሽንኩርቱና ነጭ ሽንኩርት አብሮ ትንሽ ተቁላልቶ ከዛ ቲማቲሙ ቢጨመር የተሻለ ነው እና ቲማቲሙ በጣም መብሰል የለበትም ምክንያቱም የሚበስል ከሆነ ውስጥ ላይ ያለውን እንትን ስለሚያጣ ኮንቴንቱን ስለሚያጣ ኦርጋኒክ ነገሩን የምናገኘው ትንሽዬ ሙቀት አግኝቶ ለብ ካለ በኋላ ነው ማለት ነው፤ ስለዚህ ለብ እንዳለ ምን እናደርጋለን ጨውን እንጨምርበታለን ጨው ጨምረን ወዲያው እናወጣና እንመገበዋለን፤ በጣም ቆንጆ ነው በጣም ነው የሚጣፍጠው በዚህ መንገድ ቲማቲም ለምግብነት ይውላል ማለት ነው ከዛ ውጪ ፍርፍርና የተለያዩ የምግብ አይነቶችን እንደ ተጨማሪ እንትን በመጠቀም እናውለዋለን ቲማቲምን ቲማቲምን በደንብ ድቅቅ አድርገን ከከተፍን በኋላ በደንብ እናቁላለዋለን በደንብ ይቁላላል ከቲማቲሙ ጋር ሽንኩርትና ዘይት እንጨምራለን ማለት ነው እና በደንብ ከተቁላላ የቲማቲም እንትኑ ይጠፋል፤ ምንድነው የሚሆነው ይሄ ስጎ ብቻ ይሆናል ማለት ነው ስጎ ለማዘጋጀት ከዛ በኋላ ምን ይጨመራል በርበሬን እንጨምራለን በርበሬ አብሮ ቢበስል በርግጥ ችግር የለውም መጀመሪያም አብሮ ቢጨመር ማለት ነው፤ በደንብ ይበስላል በደንብ ከበሰለ በኋላ ምንድነው የሚሆነው ትንሽዬ ውሃ እየጨመርን የሞቀ ውሃ ቢሆን በተለይ የጥሩ ነው ውሃ እየጨመርን በደንብ እንዲበስል እናደርገዋለን፤ ከበሰለ በኋላ የምንፈልገውን ያክል ውሃ ጨምረን ለፍርፍር ስለሆነ የምናዘጋጀው እንጀራ የተቆራረጠ እንጀራ እንጨምራለን ከዛ ቆንጆ ፍርፍር ይሆናል ማለት ነው። እና በዚህ መንገድ ቲማቲ ምን ለመግብነት መዋል እንችላለን ለዛሬ ስለ ቲማቲም የነበረኝ ትንታኔ ይሄን ይመስላል አመሰግን

ጥቁር ይላል ጥቁር አቻ የእንግሊዘኛ ትርጉሙ ብላክ ሚል ትርጉም ነው ያለው ብላክ የሚል አቻ የእንግሊዘኛ ቃል አለው እና ስለ ጥቁር ስናስብ ሁሌ አእምሮአችን ውስጥ ሚመጣው ምንድን ነው? የሀዘን ስሜት ነው ጥቁር የሀዘን መግለጫ ነው በእኛ ሀገር በእኛ በዓል በእኛ በዓል ሳይሆን ኢንተርናሽናሊም አለም አቀፍ ደረጃም ጥቁር የሀዘን መገለጫ ነው። ነጭ ደግሞ የደስታ የብርሃን የተስፋ መገለጫ ነው ማለት ነው። እና ስለ ጥቁር በምናስብበት ሰዓት ስለ ጥቁር በምናስብበት ሰዓት አእምሮአችን ውስጥ የሚመጣው ሀዘን ነው ጨለማ ነው። አንዳንዴ የሰይጣን ምሳሌም ተደርጎ ይወሰዳል ምሳሌ ተደርጎ ይወሰዳል እና ጥቁር የሀዘን ምልክት ነው። ሀዘን የሚያዝኑ ሰዎች ሀዘን የሚያዝኑ ሰዎች ብዙ ጊዜ ጥቁር ይለብሳሉ። እና አንዳንዴ በእኛ ሀገር በተለይ ሰው ሲሞትባቸው የቅርብ ዘመዶች የቅርብ ሰዎች በህይወት ሲለዩዋቸው ጥቁር ልብስ በመልበስ ሀዘን ላይ እንደሆኑ የሚገልጽ ምልክት ያረጋሉ ማለት ነው። ሀዘን ላይ እንደሆኑ የሚገልጽ ምልክት ያረጋሉ። እና ድሮ የድሮ ነገስታት የድሮ መንግስታት ገዢዎች ፈጣሪያቸውን በሚያስቀይሙበት ሰዓት ሀጥያት በሚሰሩ በሚሰሩበት ሰዓት በነብያትና በሐዋርያት በትንቢተኞች ይነገራቸዋል ንጉስ ሆይ እግዚአብሔርን አስቀይመሃልና ልተቀጣ ነው። ወደ እግዚአብሔር ይቅርታና ምህረትን ለምን ተብሎ ሲነገረው የድሮ ነገስታቶች ብልሆችና አስተዋይ ስለነበሩ ቶሎ ወደ ፈጣሪያቸው ቀርቦ ይቅርታን ምህረትንና ምልጃን ይጠይቃሉ ወደ ፋጣሪያቸው ቀርቦ ይቅር ይቅር በለን አጥፍተናል በድለናል እባክህ እኔ እንደ ስራችን ሳይሆን እንደ ምህረትህ ተመልከተን እንደ ምህረትህ እየን ብለው ወደ ፈጣሪያቸው ያለቅሳሉ ጸሎት ያደርጋሉ ማለት ነው። እና በዚህ ሂደት ውስጥ ምን አድርጌ ይቅር በል ምን ምን ነገሮችን ላድርግ ሲሉ እንደውም አንድ ትዝ ሚለኝ የነንዌ ህዝቦች እግዚአብሔርን አስቀየሙ እግዚአብሔርን በደሉና የነቢዩ ዮናስ ወደ ነነዌ ህዝቦች ሂድና አስተምራቸው ከበደላቸው ይቅር እላቸው ዘንድ ምከራቸው የማይሆን ከሆነ ግን የነነዌ ህዝብ ሊጠፋ ነው። ሚል መልእክት ከእግዚአብሔር ዘንድ ለነብዩ ዮናስ ተላከለት ማለት ነው። ዮናስ ግን ይህን ጥሪ መቀበል አልፈለገምና አንተ ይቅር ባይ ነህ አንተ ምህረትህ የበዛ ነው እና ሄጄ ልትጠፉ ነው ሀጢያታቹህ በዝቷል ብዬ ብሰብክና ብናገር። መጨረሻ ላይ ደግሞ አንተ ይቅር ብትላቸው እኔን ውሸታም ነብይ ይሉኛል ስለዚህ አልናገርም አልሄድም ብሎ ነብዩ ዮናስ ወደ ነንዌ ከመሄድ ይልቅ ወደ ተርሲየስ ኮበለለ። ወደ ተርሴስ በሚኮበልልበት ሰዓት እግዚአብሔር አምላክ ነብዩ ዮናስ አሳ ነባሪ እንዲውጠውና አሳ ነባሪው ወደ ነንዌ ወስዶ እንዲተፋው አደረገ በተአምራቱ ማለት ነው። ሄዶ ግን ነንዌ እንደሄደ እና እዛ እንዳለ ሲገባው እግዚአብሔር እንዳዘነበት እግዚአብሔር እንደተቆጣው ስለገባው እግዚአብሔር ያለውን ማድረግ ጀመረ የነነዌይ ህዝቦችን እግዚአብሔር ተቆጥቷል እግዚአብሔርን በድላችሁታልና እባካችሁ እግዚአብሔርን ይቅርታና ምህረት ለምኑ ብሎ ለንጉሱ በሚነግርበት ሰዓት ንጉሱን ብለህ እናስተዋይ ስለነበረ ማቅ ለብሶ አመድ ነስንሶ እግዚአብሔርን ይቅርታ ለመነው ይላል። እና ማቅ ማለት ምንድን ነው? ጥቁር ልብስ ነው። ማቅ እንትኑ ጥቁር ነው። ከለሩ ጥቁር ነው ቀለሙ ጥቁር ነው አመድ ደግሞ የውድቀት ምሳሌ ነው ማለት ነው። እና ወድቆ ጥቁር ለብሶ አዝኖ እግዚአብሔርን ለመነ ሁሉም በነንዌ ምድር ላይ ያሉ ሰዎች እንዲጾሙ እንዲጸልዩና እንዲያዝኑ መንግስቱ ለህዝቡ አስተላለፈ መረጃውን ልክ እነዚህ ህዝቦችም ነብዩ ያላቸውን ትእዛዝ በሙሉ አደረጉ እግዚአብሔርም እንደተጸጸቱና እንዳዘኑ ባየ ጊዜ ይቅር አላቸው ማለት ነው። እና ጥቁር እሚለው የሀዘን ምሳሌ የመደንገጥ ምሳሌ የመጥፎ ምልክት ምሳሌ ነውና።

መሮጥ ወይም በእንግሊዘኛ እቻ ትርጉሙ ራኒንግ እሚል ትርጉም አለው ራኒንግ ይላል ራኒንግ ማለት ወይም መሮጥ ማለት። ሰው ከአንድ ቦታ ወደ አንድ ቦታ በሚንቀሳቀስበት ሰዓት ከተለመደው ፍጥነት በላይ እሚንቀሳቀስ ከሆነ እሱ ምን ይባላል መሮጥ ይባላል። እንግዲህ በአለማችን ላይ ሩጫ በአለማችን ላይ ከፍተኛ የሆነ ጥቅም እና ገቢ የሚያስገኝ ነገር ነው ማለት ነው። በጣም ፈጣን የሚባሉ የአለማችን ሰዎች የአለማችን ሯጮች ዝነኝነትን አትርፈዋል ሀብታቸውን አካብተዋል ከፍተኛ የሆነ ሽልማት አግኝተዋል። እና ስለ ሩጫ ስናስብ ሁሌ ወደ አእምሮዬ የሚመጣ በግሌ ዩዚን ቦልት እና ሀይለ ግብረ ስላሴ ናቸው። ዩዚን ቦልት በመቶ ሜትር በአጭር ርቀት ሩጫ ለብዙ ጊዜ ሪከርዱን ተቆጣጥሮ የቆየ አንበሳ የሆነ ከሰው ልጅ ተፈጥሮ የተለየ እሚመስል ተፈጥሯዊ ጡንቻ ያለው ተፈጥሯዊ ጥንካሬ ያለው ሰው ነው። እና ስለ ሩጫ ስለመሮጥ ሲታሰብ ዩዘን ቦልትን አለማሰብ ከባድ ነው ማለት ነው። ምክንያቱም በተለይ ደግሞ ዩዜን ቦልት ከፍተኛ አቅም ላይ በነበረበት ሰዓት ያለን ሰዎች የዩዜን ቦልትን አቅም እና ችሎታ አለማድነቅ አይቻልም። በረዥም ርቀት ደግሞ ሀይለ ገብረ ስላሴ የዓለምን ሪከርድ ተቆጣጥሮ ለብዙ ጊዜ የቆየበት ሀይለ ገብረ ስላሴ ብቃቱን ያሳየበት እልህኝነቱን ያሳየበት ነበር። እና ስለ ሩጫ ስናስብ ሀይለ ገብረስላሴን መርሳት አይቻልም። ቀነኒሳ በቀለ እና ጥሩነሽ ዲባባ ኢትዮጵያ ውስጥ ካሉ ሯጮች መካከል የመጀመሪያው እንደሚታወቀው በባዶ እግር ቤርፉት እሚባለው በባዶ እግር የሮጠው አበበ በቂላ ነው። አበበ በቂላ በሮም ማራቶን በባዶ እግሩ በመሮጥ አለምን ያስደመመ ጀግና ነው በጊዜው ማለት ነው። ከዛ በኋላ ግን እንደ አበበ ቢቂላ የሮጠው ከዛሬ ስልሳ እና ሰባ አመት በፊት ነው። ነገር ግን እሱ ከሮጠ ከሃምሳ አመት በኋላ ሌሎች ጀግኖች አትሌቶች የኢትዮጵያውያን በመውጣት አለምን ያስደመመ ድንቅ ድል አድርጓል ማለት ነው። ከእነኚህ አስደማሚ ድል ካደረጉ አለም ከሚያውቃቸው አለም ከሚያደንቃቸው የኢትዮጵያን ሯጮች መካከል ቀነኒሳ በቀለ አንዱ ነው። ቀነኒሳ በቀለ በፍጥነቱ በአጨራረሱ በአረማመዱ እና በግርማ ሞገሱ የሚታወቅ እንዲያውም ዘፋኙ አርቲስት ቲዎድሮስ ካሳሁን ቀነኒሳ በቀለን ሲያሞግሰው ቀነኒሳ አንበሳ እሚል ዘፈን አውጦለት ነበረ ቀነኒሳ አንበሳ እሚል ዘፈን አውጦለት ነበር ማለት ነው። እና ቀነኒሳ ጀግና እሯጭ ነው ጎበዝ እሯጭ ነው። በሱ ምክንያት እንድትታወቅ ሆናለች በሃይለ ገብረስላሴ ምክንያትም ኢትዮጵያ እንድትታወቅ ሆናለች። ከሴት ሯጮች መካከል ደግሞ ጥሩነሽ ዲባባ ግንባር ቀደም የሀገራችን አትሌት በመሆን ትታወቃለች ማለት ነው። እና በዋናነት እነ ጥሩነሽ ዲባባ እና ሃይሌ ገብረስላሴ እነ ቀነኒሳ በቀለ እነ ዩዜም ቦልት እና ሌሎችም እንደዚሁ ታዋቂ አለም አቀፍ ሯጮች ሩጫን በቀላሉ ማሸነፍ አልቻሉም። ከማሸነፋቸው በፊት ብዙ መስዋዕትነት በግላቸው ከፍለዋል ብዙ የልምምድ ጊዜያቶችን አጥፍተዋል ብዙ ኢነርጂ ብዙ ውጣውረድ አልፈዋል እዛ ለመድረስ ቀላል አይደለም ነገሩ ከባድ ነው። እና በዛ መንገድ እኛ እምናውቃቸው መድረክ ላይ በአለም አደባባይ ሩጠው ሲያሸንፉ እንጂ እሚከፍሉትን መስዋዕትነት በግላቸው እሚያሳልፉትን መጥፎ ጊዜ በግላቸው አናውቅም ማለት ነው። እና ከእያንዳንዱ ስኬታማ ሰው ጀርባ ስቃይ አለ ከእያንዳንዱ ስኬታማ ሰው ጀርባ መከራና መጥፎ ነገሮች አሉና በዚህ መንገድ ሩጫ አልጋ በአልጋ እንዳልሆነ መሮጥ አልጋ በአልጋ እንዳልሆነ ብዙ መስዋዕትነት እንደሚያስከፍል ከማህበራዊ ህይወት ይገለላሉ። ከሚወዱት ነገር ለምሳሌ ሰው ቡና መጠጣት ቢፈልግ ቡና ሩጫ ላይ አሉታዊ ተጽዕኖ እሚያሳድር ከሆነ ከቡና ሙሉ ለሙሉ ራሳቸውን ያርቃሉ ማለት ነው። ሻይ መጥፎ ከሆነ ከሻይ ያርቃሉ ራሳቸውን እና መሮጥ ቀላል አይደለም።

ደረሰኝ ይላል ደረሰኝ የሚለው የእንግሊዘኛ አቻ ትርጉሙ ሪሲት ይላል ሪሲት ይባላል እና ደረሰኝ ማለት ለተገለገልንበት ነገር ለተገለገልንበት ነገር ግብር እንደሚቆረጥበት ግብር እንደሚከፍል ማስረጃ ነው ማለት ነው ደረሰኝ ማለት፣ እና ደረሰኞች ተሰብስበው ከተሰበሰቡ በኋላ መንግስት ያ ሰው ምን ያክል ትርፍ አትርፏል ከትርፉ ላይ ደግሞ ምን ያክል እቆርጣለሁ ብሎ እንደ ማስረጃ የሚጠቀምበት እንትን ነው፣ እሱን ብቻ ሳይሆን ለምንከፍላቸው ለእያንዳንዱ ነገሮች ደረሰኝ ማለት ማረጋገጫ ነው ከፍያለሁ ደረሰኝ ይዤ እኔ በማንኛውም ሰዓት በተገለገልኩበት ነገር አልከፈልክም ተብዬ ብትጠየቅ ደረሰኙን አሳይቼ አይ ደረሰኝ አለኝ ምናምን ብዬ ማሳየት እችላለሁ ማለት ነው ደረሰኙን ምክንያቱም ኦሬዲ ደረሰኝ እጄ ላይ ስላለ ደረሰኝ ማለት ከፍያለሁ ደረሰኝ ብሎ የሚሰጠኝ ለምሳሌ እኔ ተገልግዬ ከተገለገልኩ በኋላ ብሩን እከፍላለሁ እና ብሩን ስከፍለው ብሩ ደረሰኝ ብሎ የተቀበለው ሰው ብሩን የተቀበለኝ ሰው ይሰጠኛል ወረቀውም ማለት ነው፣ ያ ወረቀት ምንድነው ያ ሰውዬ ብር እንደደረሰው የሚያሳይ ደረሰኝ ነው። ብር እንደደረሰው ብር እንደተቀበለ የሚያመለክት ነገር ስለሆነ ደረሰኝ ብሎ ይሰጠኛል ማለት ነው እና ደረሰኝ በጣም አስፈላጊ ነው። አሁን አሁን ደግሞ ባት ተመዝጋቢዎች ከደረሰኝ ይልቅ የባት ይቺ የባት ተመዝጋቢ ሰር እንትን አለች ትንሽዬ እንትን አለች እና እሷን ነው የሚጠቀም የምንጠቀም ማለት ነው እና በዚህ መንገድ ደረሰኝ በጣም አስፈላጊ ነገር ነው። ደርሰው ሳይከፍሉ ለምሳሌ ደርሰው ሳይቀበሉ ሂሳብ አይክፈሉ ይላል እንትን አካባቢ ሆቴሎች፣ ምግብ ቤቶች አካባቢ አይታችሁ ከሆነ ተለጥፎ አይታችሁ ከሆነ ደረሰኝ ሳይቀበሉ ሂሳብ አይክፈሉ ይላል እና ያ የሚያሳየው ምንድነው ደረሰኝ በዋናነት የሚጠቅመው ለመንግስት ስለሆነ ሰዎቹ ደርሰኝ ተቀብለው የሚከፍሉ ከሆነ ያ ደረሰኝ ቀሪው የት ጋር ይኖራል ማለት ነው ነጋዴው ጋር ይኖራል ማለት ነው ቃሪው ነጋዴው ጋር አለ ስለዚህ ነጋዴው ከነጋዴው ያን ደረሰኝ የመንግስት ግብር ሰብሳቢዎች ይቀበሉና ያረጋግጣሉ ምንድነው የሚያረጋግጡት ምን ያክል ሸጠሃል፣ ምን ያክል ትርፍ አግኝተሃል የሚለውን የዛን ደርሰኝ በመጠቀም ቼክ ያደርጋሉ ያረጋግጣሉ ማለት ነው ስለዚህ ግብር ለመቁረጥ በዛ ደረሰኝ አማካኝነት ይወሰድ ቼክ ይደረጋል ይረጋገጥና ግብሩ ይወሰንባቸዋል ማለት ነው እና ደረሰኝን በዋናነት ነጋዴዎቹ የግብር መጠናቸውን እንዳይቀንሱ፣ የገቢ እንዳይቀንሱ የሚያሳይ ትክክለኛ መግለጫ ነው። ከዛ ውጪ ከዛ ውጪ ደግሞ ሌሎች መስሪያ ቤቶች የመንግስት መስሪያ ቤቶችም ምን ያክል ገቢ እንደሰበሰቡ ምን ያክል ብር ገቢ እንዳደረጉ የሚታይበት ወይም የሚያሳዩበት ምልክት ነው አንዱ ደረሰኝ ማለት ነው ስለዚህ ማንኛውም ተገልጋይ ደረሰኝ ሳይቀበል ክፍያ ባይከፍል እኔ በግሌ መልካም ነው ብዬ አምናለሁ። ደረሰኝን እኔ የማበረታታ ሰው ነኝ ምክንያቱም የመንግስት ሰራተኞች አምስት ሳንቲም እንኳን ሳያስቀሩ ግብር ይከፍላሉ አምስት ሳንቲም ሳያስቀሩ ግብር ይከፍላሉ። ነጋዴዎች ጋር ብትሄዱ ግን የግብር መጨበረቦች በተደጋጋሚ ይታያሉ። እና እነኚህ የግብር መጭበርበሮች ደግሞ እንደሚታወቀው እንግዲህ የመንግስት ሰራተኛ የገቢ መጠኑ በጣም ዝቅተኛ ነው ከነጋዴዎች ጋር ሲወዳደር ግን ደግሞ ለመንግስት የሚከፍለው ግብር ከፍተኛ ነው ለመንግስት የሚከፍለው ግብር ከፍተኛ ነው ስለዚህ እነዚህ ደሃው የህብረተሰብ ክፍል ለመንግስት አስፈላጊውን ግብር አምስት ሳንቲም ሳያስቀር ግብር እየከፈለ ነጋዴ የሚባለው የህብረተሰብ ክፍል ጥሩ ገቢ የሚያገኘው ጥሩ አቅም ያለው በኢኮኖሚ ጥሩ አቅም ያለው የህብረሰባችን ክፍል ግን ግብሩን በአግባቡ አይከፍልም ማለት ነው፣ እና ይሄን ነገር ለማስወገድ ደረሰኝ በአግባቡ ተግባራዊ ጥቅም ላይ መዋሉ ጥሩ ነው ብዬ አምናለሁ። ደረሰኝ በአግባቡ ጥቅም ላይ የማይዉል ከሆነ እነዚህ ነገሮች ግብር የመደበቅ ነገር መንግስት መሰሰብ ያለበትን የግብር መጠን ሳይሰበስብ ሲቀር እንደዚህ እንደዚህ ነገሮች ችግር ላይ ሊወድቅ ወይም ሊጥላቸው ይችላል ማለት ነው። እና በዚህ ምክንያት ደረሰኝ ሳይቀበሉ ሂሳብ አይክፈሉ የሚለው ትክክለኛ አባባል ነው እና ደረሰኝ ማለት ለመክፈል

ሱሪ ይላል? ሱሪ እንግዲህ በ በተለይ ወንዶች ማለት ነው አሁን አሁን በኋላ እመጣበታለሁ ሰፋ ያለ ማብራሪያ እሰጣለሁ ከዚህ በፊት ግን ሱሪ የሚባለው ነገር ሰዎች ከታች ከወገብ በታች የሚለብሱት የልብስ አይነት ነው የሚለብሱት ደግሞ በእግራቸው ሁለት እጅ እጁ ያለው እና እንደዛ በእግር የሚገቡ እንትኖች ቀበቶ የምንታጠቀው ነገር ሱሪ ይባላል በእንግሊዘኛ አቻ ትርጉሙ ትራውዘር የሚል ትርጉም አለው። እና መጀመሪያ ወንዶች ብዬ የጀመርኩበት ዋናው ምክንያት እንግዲህ ከአመታት በፊት ከ አስር ሃያ ሰላሳ አመት በፊት ሱሪን በዋናነት የሚለብሱት ወንዶች ነበሩ። ምናልባትም ከሃይማኖት እና ከተለያዩ ከበህል አንፃር ሴቶች ሱሪ እንዲለብሱ አይፈቀድላቸውም ነበር። አሁን አሁን ግን ግሎባላይዜሽን እየጨመረ መምጣት ተከትሎ እየጨመረ መምጣት ተከትሎ የሴቶች ሱሪ የመልበስ ፍላጎታቸው በዘውልክ እየጨመረ ሄደ። ስለዚህ ሱሪ የሚለብሱ ሴቶች ደግሞ ከባህል ያፈነገጡ ከእምነት ያፈነገጡ ተደርገው ይቆጠራሉ ማለት ነው። እንግዲህ መጽሐፍ ቅዱስ ላይ የተቀመጡ በክርስትና እምነት ተከታዮች ዘንድ መጽሐፍ ቅዱስ ላይ የተቀመጡ የአለባበስ ስነ ስርዓቶች አሉ ማለት ነው። ይህ ያለባበስ ስነስርአት ምንድነው? ወንድ የሴትን ልብስ አይልበስ ሴትም የወንድ ልብስ አይልበስ የሚል እንትኖች ተቀምጧል ንግግሮች ወይም ጽሁፍ ተቀምጧል ማለት ነው። ነገር ግን አንዳንድ ሴቶች ሲከራከሩ ሱሪ አይልበስ ሴቶች ሱሪ አይልበሱ የሚል ነገር የተቀመጠ የለም ሱሪን ደግሞ ለወንዶች ያደረገው ማነው ብለው ይከራከራሉ። ሱሪ ለወንዶች ያደረገው ማነው? ምክንያቱም ሱሪ ለሴቶች ሊሆን ይችላል ብለው ማስረጃ እንደሌለ አድርገው የሚከራከሩ ሴቶች አሉ ማለት ነው። እና በርግጥ ለነዚህ ሴቶች መልስ የሚሆን በቂ ነገር የለም ምክንያቱም ሱሪ መልበስ የወንዶች ነው የሚል ነገር እስካሁን ድረስ እኔም አላየሁም በግሌ ማለት ነው። ሱሪ ወንዶች ነው የሚል እስካሁን ድረስ አላየሁም። ነገ ግን ምናልባት ቀደም ባሉት ጊዜያት ከጥንት ጀምሮ ሱሪን የሚለውሱት ወንዶች በመሆናቸው ምክንያት ሴቶች ደግሞ ቀደም ባሉት ጊዜ ጀምሮ የሚለብሱት ቃሚስ ስለሆነ ስለዚህ ቃሚስ ለሴቶች እንደሚቀርብ ተደርጎ ይነገራል። ሱሪ ደግሞ ለወንዶች የሚቀርብ ተደርጎ ይወሰዳል ማለት ነው። እና በዚህ ምክንያት ሱሪን ለወንድ ቀሚስን ደግሞ ለሴት የምንሰጠው ነገር አለ በዚህ ስምምነት ካልሆነ ግን በምንም የተጻፈ ማስረጃ ሱሪ ለወንድ ነው ቀሚስ ለሴት ነው የሚል እስካሁን ድረስ አላየሁም በግሌ ማለት ነው። እና እንደዚህ አይነት ማስረጃ እስካልተገኘ ድረስ ሙሉ ለሙሉ ሴቶችን ሱሪ እናንተ አይደለም ማለት ከባድ ሊሆን ይችላል። ከባድ ሊሆን ይችላል። ስለዚህ ሱሪ ወንድ ነው። ቀሚስ ደግሞ የሴት ነው ብሎ ለመከራከር ምን ያስፈልጋል? የተጻፈ ነገር ያስፈልጋል? ነገር ግን ቀድመው ወንዶች ሱሪዬን ስለለበሱ ሴቶች ደግሞ ቀሚስን ስለለበሱ ባለቤትነቱ በዋናነት ሱሪ ለወንድ ቀሚስ ለሴት ነው ብለን መጠቀም እንችላለን። የምንከራከረውም ለዛ ነው ማለት ነው። የምንከራከረውም ለዛ ነው እና በዚህ ምክንያት ወንዶችና ሴቶች ሱሪን እኩል የባለቤትነት ጥያቄ ሊያነሱ አይገባም ባይ ነኝ ይበግሌ ማለት ነው። እና ስለ ሱሪ ስናዋራ የተለያዩ የሱሪ አይነቶች አሉ። የመጀመሪያው ጂንስ ሱሪ አለ ጂንስ ሱሪ ትንሽ ሸካራና ሰውነታችን በምቾት ደረጃ እዚህ ገባ የማይባል ምቾት የሚሰጥ ዋጋው ደግሞ ውድ የሆነ ነገር ነው። ሌላው ደግሞ የጨርቅ ሱሪ የምንለው አለ የጨርቁ ስሪ ወይም ሱፍ እንለዋለን። ሱፍ እንግዲህ ላይ በከፍተኛ ሁኔታ በፍቅር የሚለበስና ሰዎች የሚያዘወትሩት የልብስ አይነት ነው ፎርማል የሚባለው አለባበስ መደበኛ የሚባለው የአለባበስ አይነት የሱፍ ሱሪ ነው ሱፍ ከታች ከውስጥ ሸሚስ ከላይ ደግሞ የሱፍ ኮት ይደረበትና እሱ መደበኛ አለባበስ ይባላል ማለት ነው። መደበኛ አለባበስ ይባላል ስለዚህ ስለ ሱሪ ያለኝ ትንታኔ ይሄን ይመስላል አመሰግናለሁ

አመት ይላል አመት የሚለው ቃል የሚገልጸው አመት የሚለው ቃል የሚገልጸው ምንድነው? በሶስት መቶ ስልሳ ቀኖችን አንድ ላይ ምን እንላቸዋለን አመት እንላቸዋለን? ሶስት መቶ ስልሳ አምስት አንድ አራተኛ ነው የሚባለው ኖርማል እንትኑ ምክንያቱም ከአመት ከአራት አመት አንዴ ሶስት መቶ ስልሳ ስድስት ይሆናል ማለት ነው። አንድ ቀን ይጨምራል ከአራት አመት አንዴ እና ሶስት መቶ ስልሳ አምስት አንድ አራተኛ የሚባል ቀን ያላቸው አንድ አመት የሚባለው እና በአመት ስንት ወር አለ አስራ ሁለት ወራቶች አሉ በአመት ውስጥ ማለት ነው። እነዚህ አስራ ሁለት ወራቶች በኢትዮጵያ አስራ ሶስት ወራቶች ነው የሚባሉት በርግጥ በግሮብሪያን ካለንደር ግን አስራ ሁለት ወራቶች ነው ያሉት። እና በኢትዮጵያ አስራ ሶስት የሚባሉት ማን ማን ናቸው? የሚለውን ቼክ ስናደርግ አስራ ሶስት ወራቶች የሚባሉት የመጀመሪያው በኢትዮጵያ መስከረም ነው። የመጀመሪያው ወር ሁለተኛው ጥቅምት ነው። ሶስተኛው ህዳር አራተኛው ታህሳስ አምስተኛው ታህሳስ ጥር ከዛ የካቲት መጋቢት ሚያዚያ ግንቦት ሰኔ ሀምሌ ነሀሴ የሚል። እንሰጣለን እና ከእነዚህ ነሀሴ የመጨረሻው እንትን ጳጉሜ ነች ጳጉሜ አስራ ሶስተኛ ወር ተደርጋ ትወሰዳለች። ይቺ አስራ ሶስተኛ ወር ቀኗ አምስት እና ከአራት አመት አንዴ ደግሞ ስድስት ትሆናለች ማለት ነው። አራት አመት አንዴ ስድስት ሆናለች ሁሌ ግን ስድስት አትሆንም። አራት አምስት ነች ማለት ነው እና በኢትዮጵያ ከአራት አመት አንዴ ጳጉሜ ስድስት ትሆናለች በቀረው ሃያ ጊዜ ግን አምስት ነች ማለት ነው። ስለዚህ አስራ ሶስት ወራት የሚባሉት እነዚህ ናቸው። በግሪጎሪያን ካሌንደር ደግሞ በግሪጎሪያን ካሌንደር ደግሞ አስራ ሁለት ወራት ነው ያሉት አስራ ሁለት ወራት ነው ያሉት እነኚህ አስራ ሁለት ወራት ማለት የሚጀምረው እንደሚታወቀው ዘመን መለወጫ የሚባለው ዘመን መለወጫ የሚባለው ጃንዋሪ ነው። ጃንዋሪ የዘመን መለወጫ የመጀመሪያው እንትን ነው ለምሳሌ ሁለት ሺህ ሃያ አምስት ወደ ሁለት ሺህ ሃያ ስድስት የሚቀያየረው ማሌ ነው ጃንዋሪ ዋን የሚባለው ላይ ነው ጆአጃንዋሪ ዋን የሚባለው ከሁለት ሺህ ሃያ አምስት ወደ ሁለት ሺህ ሃያ ስድስት የምንሸጋገርበት ወቅት ነው ማለት ነው። እና እሱ ወቅት ሁላችንም እንደምናውቀው አዲስ አመት የሚመጣበት አዲስ አመት የሚቀየርበት በመሆኑ የመጀመሪያው አርገው ፈረንጆቹ የሚጠቅሱት የሚወስዱት ጃንዋሪ አለ ስለዚህ ጃንዋሪ ፈርስት መንዝ እንለዋለን። ፌብርዋሪ ማርች አፕሪል ሜይ ጁን ጁላይ ኦገስት ሴፕቴምበር ኦክተበር ኖሜምበር ዲሴምበር ብለው አስራ ሁለት ወራቶችን ያስቀምጧቸዋል በዚህ መንገድ ማለት ነው። ስለዚህ በአመት አስራ ሁለት ወራቶች አሉ። ስንት ቀኖች አሉ ሶስት መቶ ስልሳ አምስት ቀን አለ። ሰባት ሃምሳ ሁለት ሳምንታት አሉ በአመት ሃምሳ ሁለት ይመስለኛል ሃምሳ ሁለት ሳምንታት አሉ እነኛ ሃምሳ ሁለት ሳምንታትን በሰባት ብናበዛው ሶስት መቶ ስልሳ አምስት ወይም ሶስት መቶ ስልሳ ስድስት አካባቢ ቀን ይሆናል ማለት ነው። ስለዚህ ሶስት መቶ ስልሳ አምስት ቀን በአመት ይኖራል እና አመት ማለት በጠቅላላው ይሄ ነው አመታት እንግዲህ በቀደም ባሉት ጊዜያት በተለያየ መንገድ ይቆጠር ነበረ። ከእነዚህ የሚቆጠርባቸው መንገዶች መካከል የክረምት መግባት እና የክረምት መቅረት ጋር በተገናኘ ይቆጠር ነበር ልክ አመት ሞላ የሚባለው አንድ ሁለት ሶስት ብለው ሳይቆጥሩ ክረምቱ ሲገባ አንድ አመት ሞላ ብለው እንትን ይላሉ ማለት ነው። ከዛ ውጪ ቀኖችን የሚቆጥሩበት የጥንት አባቶቻችን የጥንት ሰዎች ማለት ነው። በርግጥ የሰለጠኑና በጣም አእምሯቸው ጥሩ ማሰብ የሚችሉ ሰዎች ስለነበሩ የዘመን ቀመሩንም የኢትዮጵያና አቆጣጠር ያመጡት እነሱ በመሆናቸው ምክንያት ጥሩ እንትን ነበራቸው ጥሩ አመለካከት ነበራችሁ የሰለጠነ አእምሮ ነበራቸውበዚህ ምክንያት አመትን የሚቆጥሩበት የተለያዩ መንገዶች ነበሩ። እና ስለ አመት ያለን ትንታኔ ይሄን ይመስላል አመሰግናለሁ።

በጀት በጀት በእንግሊዘኛም በጀት ነው በአማርኛም ብዙ ጊዜ የምንጠቀመው ቃል በጀት ነው ማለት ነው። እና በጀት ማለት አንድን የተወሰነ ስራ በተወሰነ ጊዜ ውስጥ ለማጠናቀቅ የሚወስድብን የብር መጠን በጀት እንለዋለን ማለት ነው። ስራውን ለማጠናቀቅ ስራውን ለመስራት የሚወስድብን የሚያስፈልገን የብር መጠን ነው በጀት የሚባለው በተለያዩ ፕሮጀክቶች በጀት ይበጀታል። ለተለያዩ መስሪያ ቤቶች በጀት ይበጀታል። ለሀገር በጀት ይበጀታል። ሀገር አሁን አንደ ሀገር በጀት በሚበጀትበት ሰዓት በመጀመሪያ ምንድነው? ፖሊስ ይወጣል ፖሊሲዎች ይወጣሉ ፖሊሲዎቹ ምንድን ናቸው አንድ ሀገር ላይ የትኩረት አቅጣጫዎች ምን ምን መሆን አለባቸው የሚል ያስቀምጣሉ። እሱን ካስቀመጡ በኋላ እነዚህ የትኩረት አቅጣጫዎች ይጠኑና ምን ያክል በጀት ያስፈልጋቸዋል ተብሎ ይቀመጣል ማለት ነው። ስለዚህ ይሄ በጀት በአመት ውስጥ ይሄን ያክል ብር ለእነኚህ ፕሮጀክቶች እንፈልጋለን የሚል ከእያንዳንዱ ሴክተር መስሪያ ቤቶች ለፌደራል መንግስቱ ይልካሉ ማለት ነው። ፌደራል መንግስቱም የቀረበለትን የበጀት ጥያቄ ካየ በኋላ ጥያቄውን መርምሮና አይቶ ሊያጸድቀው ይችላል ደግሞ ወይም ደግሞ ማሻሻያ እንዲደረግበት መልሶ ሊልከው ይችላል ማለት ነው። ለምሳሌ አንድ ሀገር አንድ ሀገር በጀት ከመጽደቁ በፊት የቀደሙ የፖሊሲ አቅጣጫዎች ይኖራሉ። ፖሊሲ አቅጣጫዎች ማለት ለምሳሌ አንድ ሀገር ፖሊሷ በተለይ ከሁለት ሺህ አምስት እስከ ሁለት ሺህ አስር ኢትዮጵያ ውስጥ ይሄን ያክል መንገድ ወይም ሌላ ሀገር ሊሆን ይችላል። ይሄን ያክል መንገድ መገንባት አለብኝ ብሎ እንደ ፖሊሲ ከተቀመጠ እንደ ፖሊሲ ከተቀመጠ ለመንገዱ ግንባታ ለመንገዱ ዲዛይን የሚያስፈልጉ ነገሮችን በባለሙያዎች አማካኝነት ይጠናል ማለት ነው። በባለሙያዎች አማካኝነት እነዚህን ለመንገዱ የሚያስፈልጉ ጥናቶች ወይም ግብአቶች ከተለዩ በኋላ ለዲዛይን የሚያስፈልጉት ብር ይቀመጣል። ለኮንስትራክሽን የሚያስፈልገው ብር ይቀመጣል። ስለዚህ ምን ያክል መንገድ እንሰራለን ለእያንዳንዱ መንገድ ለጥናትና ለዲዛይን ምን ያክል ወጪ እንወጣለን። ጥናትና ዲዛይኑ ካለቀ በኋላ ደግሞ ለኮንስትራክሽን ምን ያክል በጀት ይያዝለታል የሚለውን ከሚመለከታቸው አካላት መንግስት መረጃ ይቀበላል። መረጃ ከተቀበለ በኋላ ደግሞ በዛ መረጃ መሰረት ለ በየአመቱ በጀት ይበጀታል ማለት ነው። ልክ እንደ መንገድ ሁሉ ለሌሎችም መሰረት ልማቶች ለአገልግሎት ሰጪ ተቋማት እና እንዲሁም ለሚያስፈልጉ ስራዎች በሙሉ በጀት ይቀመጣል። በዛ በጀት ምክንያት በጀቱን የሚቆጣጠርና የሚከታተል የራሱን የቻለ የመንግስት አካል ይኖራል። ያ የመንግስት አካል አላማው ምንድነው? የተቀመጠው የተመደበው በጀት በታሰበለት ለታሰበለት አላማና ተግባር የዋለ ነው ወይ የሚለውን በደንብ ይከታተላል ማለት ነው። ከዛ ውጪ በጀት ዝም ብሎ በጅቶ በጀት ለሆነ መስሪያ ቤት ሰጥቶ ቁጭ የሚል ከሆነ ያ መስሪያ ቤት በጀቱን ያላግባብ ሊባክን ሊያወጣው ይችላል ማለት ነው። እና በዛ መንገድ እንዳይሆን ለበጀቱ የሚከታተል የሚቆጣጠር አካል ይመደብለታል ማለት ነው። እና በጀት ለሀገር በዚህ መልክ ይመደባል። በተመሳሳይ ግለሰቦች ለፕሮጀክቶች እና ለተለያዩ ስራ ማስፈጸሚያዎች በጀቶች ይበጀታሉ። ግለሰቦች ማለት የግለሰብ የግል ካምፓኒዎች የግል ካምፓኒዎች ለምሳሌ አንድ ሰው የዘይት ፋብሪካ የሚገነባ ከሆነ ለዘይት ፋብሪካው የሚያስፈልጉ በጀቶችን ልክ መንግስት ላይ እንዳሉ የአሰራር ሂደቶች ለኮንስትራክሽን የሚወጡ ወጪዎችን ለ ለፋብሪካ ግዢ ለአክሰሰሪ ለሚሆኑ ነገሮች የሚወጡ ወጪዎች አሉና እነሱን በባለሙያ ካስጠኑ በኋላ ምን ያክል ወጪ እወጣለሁ በምን ያክል ጊዜ ውስጥ የሚለውን ግልጽ የሆነ ፋይናንሻል ፍሎ የሚባለው ነገር እንዲኖር አድርገው እሱን ከተረዱ በኋላ በእቅዱ መሰረት መጀመሪያ በተጠናው ጥናት መሰረት ፈሰስ ያደርጋሉ ማለት ነው። እና ስለ በጀት ስናስብ ስለ መንግስት በጀት ብቻ ሳይሆን በግለሰብ ደረጃም በጀቶች ይወጣሉ። በጀቶች ፈሰስ ይደረጋሉ። እና በጀት ማለት በዚህ መንገድ ይተነተናል። አመሰግናለሁ

የመጨረሻ ቀን ይላል የመጨረሻ ቀን ከቀኖች ሁሉ ለምሳሌ አንዳንድ ተግባራት ለማከናወን የመጨረሻ ቀን ወይም ዴድ ላይን የሚባል ነገር ይሰጣል ማለት ነው። እና ዴድ ላይን ይላል በእንግሊዘኛው የመጨረሻ ቀን ወይም ማለቂያ ቀን እንደማለት ነው። እና የመጨረሻ ቀንን ስራዎችን ለመስራት የመጨረሻ ቀንን መጠበቅ አይመከርም ብዙ ጊዜ ምክንያቱም የመጨረሻ ቀን ላይ የሚገጥመን የሚፈጠረው ነገር ስለማይታወቅ ማለት ነው። እና በተለይ አንዳንድ ተግባራት ስራዎች በሚኖሩን ሰዓት የመጨረሻ ቀን እየጠበቅን ስራ የምንሰራ ከሆነ ያ የመጨረሻ ቀን ላይ ፌል ሊያደርግብን ይችላል ወይም ያላሰብነው ነገር ሊገጥመን ስለሚችል የመጨረሻ ቀን ጠብቀን ስራ መስራት ጥሩ አይደለም ማለት ነው። እና የመጨረሻ ቀንን መጠበቅ አግባብ አይደለም። ስለዚህ ሁሌም ቢሆን የመጨረሻ ቀን ሳንጠብቅ ስራዎችን ብንሰራ ቀድመን ስራዎችን ብንሰራ መልካም ነው ብዬ አስባለሁ። እና ስለመጨረሻ ቀን ስናስብ የመጨረሻው ቀን ይመጣልና ራሳችሁን ዝግጁ አድርጉ ይላል በሃይማኖት የመጨረሻ ቀን የሚባለው እለተ ምጽአት የሚባለው ነው ማለት ነው። እለተ ምጽአት ሳይመጣ ራሳችንን ለንስሃ ማብቃት ለእለተ ምጽአት ሳይደርስ ሁሌም የመጨረሻው ቀን እንደደረስ አድርገን ራሳችን ዝግጁ ማድረግ መጽሐፍ ቅዱስ ቤተክርስቲያን ታስተምራለች ማለት ነው። እና ስለመጨረሻው ቀን ሲወራ በዮሐንስ ራዕይ ላይ የተቀመጡ መጽሐፍ ቅዱስ ማለት ነው በዮሐንስ ራዕይ ላይ የተቀመጡ በጣም አስፈሪና ከባድ ነገሮች ተቀምጠዋልና እሱን በማየት ራሳችንን ለንስሃ አዘጋጅተን ራሳችንን ለእግዚአብሔር መንግስት እንድንወርስ ዝግጁ አድርገን መጠበቅ አስፈላጊ ነው ብዬ አምናለሁ። የሙሽራው መምጣትን በዝግጅት መጠባብቅ ያስፈልጋል። አምስቱ ወይዛዝርት የሚባሉትን መጽሐፍ ቅዱስ ላይ ታሪኩን የምናውቀው ነው እና አምስቱ ወይዛዝርት ምንድነው? ሙሽራው ሊመጣ ነው ሲባል ዘይታቸውን ቀድመው ዘይታቸውን ሰብስበው ነበረ ዘይታቸውን ሰብስበው ከአምስቱ የዛዝርት መካከል አንዷ ዘይቷን በአግባቡ ተጠቅማበት ነበር ወይም ይዛው ነበር ዘይቷን ሌሎቹ ግን ቀድሞ ዘይታቸውን አቃጥለው ስለነበረ ልክ ሙሽራው ሲመጣ ዘይት ፍለጋ ወጡ ይላል። ዘይት ፍለጋ ወጡ ይላል። ሙሽራው ሲመጣ ተዘጋጅታ የጠበቀችዋ ዘይት ይዛ የጠበቀችው አንደኛዋ ሰው እሷ ብቻ ተመሰገነች ተመረቀች ሌሎች ግን ዘይቱ ሙሽራው ወደ ቤት በሚገባበት ሰዓት ዘይታቸው አልቆ ስለነበረ ዘይት ፍለጋ ወደ ውጭ ወጥቶ ይላል እና ያ ምሳሌ ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ አለም በምጽአት ጊዜ በሚመጣበት ሰዓት ሁላችንም ተዘጋጅተን ልንጠብቀው ይገባል እሱ ከመጣ በኋላ የጽድቅ ስራ የንስሃ ስራ መስራት ስለማይቻል። እነዚህ ስራዎች ቀድመው መስራት እንዳለባቸው ስለዚህ ተዘጋጅታችሁ ጠብቁ ነው የሚለው መጽሐፍት መጽሐፍት ተዘጋጅታችሁ ጠብቁ የመጨረሻው ቀን ይመጣልና ተዘጋጅታችሁ ጠብቁ ይላል። እና የመጨረሻ ቀን የሚለው ከዛ ጋር ቀጥታ ግንኙነት አለው ማለት ነው። በማንኛውም ስራ የመጨረሻ ቀን አለ ባይ ዘ ዌይ በማንኛውም ስራ በተለይ የስራ ማስታወቂያዎች ሲወጡ የመጨረሻ ቀን አላቸው። የኮንትራት ስራዎች የመጨረሻ ቀን አላቸው። ማንኛውም ስራ የመጨረሻ ቀን አለው እና በተለይ ስራ ጋር በተገናኘ ስራ ለማመልከት። የመጨረሻውን ቀን የምንጠብቅ ሰዎች በተለያየ አጋጣሚ የመጨረሻው ቀን መጥፎ ቀን ሆኖ በተለይ የምንወደው ስራ ከሆነ ሳናመለክት ሳናመለክት ልንቀር እንችላለን ማለት ነው። እና የመጨረሻ ቀንን መጠበቅ መጥፎ ነው። ቀድመን መዘጋጀት አለብን ቀድመን ማድረግ ያለብን ማድረግ የሚጠበቅብንና ማድረግ ያለብንን ነገሮች ቀድመን መስራትና ማጠናቀቅ ይጠበቅብናል ማለት ነው። ለምሳሌ በአሥራ አምስት የስራ ማስታወቂያ ዴድላይን ነው ወይም የመጨረሻ ቀን ነው ተብለን ከተሰጠን። ይሄ አስራ አምስት ማለት ሊክ አስራ አምስት አስራ አራት ላይ ሆነን አይ ነገ አደርጋለሁ ነገ አስራ አምስት ስለሆነ የመጨረሻ ቀን ነገ ስለሆነ ነገ ሄጄ አመለክታለሁ ብለን ነገ ላይ በትራንስፖርት መዘጋጋት ምክንያት መንገድ ላይ በሚፈጠሩ ያልታቀዱ ድንገተኛ ነገሮች ምክንያት ሳናመለክት ወይም ቀኑ ሊያልፈን ይችላል ማለት ነው። እና የመጨረሻ ቀን መጠበቅ የመጨረሻውን ቀን ብቻ ማሰብ መልካም እንዳልሆነ ያሳያል። ስለመጨረሻ ቀን

እጅ እጅ ይላል እጅ እንግዲህ ለሰው ልጅ ከተሰጣቸው ከተቸራቸው የሰውነት ክፍሎች መካከል እጅ ይመደባል እንግዲህ የሰው ልጅ የተለያዩ ሰውነት ክፍሎች ተሰጥቶታል ጭንቅላት አለ እጅ አለ ደረት አለ እግር አለ ሆድ አለ የተለያዩ የሰውነት ክፍሎች አሉት ማለት ነው። እና ከእነዚህ የሰውነት ክፍሎች መካከል እለት ከእለት በጣም የሚጠቀምባቸው ሁሌም በእርግጥ ሁሉም የሰውነት ክፍሎችን እንጠቀማለን እለት በእለት ማለት ነው ሁሉንም የሰውነት ክፍሎችን እንጠቀማለን። ነገር ግን እጅ ደግሞ እያንዳንዱን ነገር የሚያከናውንልን እያንዳንዱን ነገር የሚሰራልን ስራዎችን በሙሉ በአግባቡ እንድንፈጽምና የምንፈልገውን ነገር እንድናደርግ በጣም የአንበሳውን ድርሻ የሚወጣው እጅ ነው ማለት ነው። እና እጅ በሁለት አይነት እጅ አለን ቀኝ እጅ እና ግራጅ ብለን ለሁለት መክፈል እንችላለን። የግራኝ የሆኑ ሰዎች ሁሉንም አይነት ስራ የሚያከናውኑት በቀላሉ መፈጸምና መስራት የሚችሉት በእግራ እጃቸው ብቻ ነው ማለት ነው። በቀኝ እጃቸው ልክ እንደ እግራ እጃቸው መስራትና ማከናወን ይከብዳቸዋል አይችሉም። ነገር ግን የእግራ እጃቸው የግራ እጃቸው እንደ ቀኝ እጃቸው መስራት የማይችሉ ሰዎች የቀኝ ቀኝ እጅ ሰዎች ይባላሉ። በቀኛቸው ስራ መስራት ይችላሉ በቀላሉ በእግራቸው ግን እንደ ቀኛቸው አድርገው ስራ መስራት አይችሉም። እና እንደውም ከዚህ በፊት በተደጋጋሚ እንደምለው ግራኝ የሆኑ ሰዎች ከፍተኛ የሆነ አይኪው አላቸው ተብሎ ይታመናል። ፈጣን ናቸው ይባላል ግራኝ የሆኑ ሰዎች እንግዲህ እነዚህ እንትኖች በርግጥ አባባሎች ሊሆኑ ይችላሉ በጥናት ያልተረጋገጡ እንዲሁ በማህበረሰቡ ዘንድ የሚነገሩ የሚወሩ ነገሮች ይሆናሉ እንጂ ምናልባትም እነዚህን ነገሮች ለማረጋገጥ ተጨማሪ ጥናቶች ይፈልጋሉ። እና እኔ ተጨማሪ ጥናቶች እስካሁን ድረስ አላረኩም። መረጃም የለኝም ግን በአባባል ደረጃ ግራ እጃቸውን ግራኝ የሆኑ ሰዎች ወይም ግራ እጃቸውን የሚጠቀሙ ሰዎች የአእምሮ ፍጥነታቸው ከፍተኛ ነው። የአይ ኪው መጠናቸው ከፍተኛ ነው ተብሎ ይወራል ነገር ግን የተረጋገጠ በሳይንስ የተጠና መረጃ አላየሁም እስካሁን ማለት ነው። እና በቀኛቸው ስራ የሚሰሩ ሰዎች ደግሞ ቀኝ እጅ የሆኑ ሰዎች በቀኛቸው ስራዎችን የሚያከናውኑ ሰዎች እንግዲህ ከአለማችን ወደ ዘጠና ፐርሰንት የሚሆነው ህዝብ በቀኝ እጁ ነው ስራ የሚሰራ። ብዙ ነገሩን የሚያደርግ በቀኝ እጁ ነው እና በቀኝ እጃቸው የሚ የተግባራትን የሚያከናውኑ የሚጨርሱ ሰዎች ብዛታቸው ከግራጅ ከሚሰሩ ሰዎች ጋር ሲነጻጸር በጣም ከፍተኛ ነው ማለት ነው። እና እጅ የሚለው ቃል በዋናነት ለማንሳት እጅ የሚጠቅመው ለማንሳት ለመጣል ለመሸከም ለማውረድ ብዙ ነገሮችን ለማድረግ እጅ ያገለግላል። አንዳንድ እንስሳት ልክ እንደ እጅ ሁሉ የራሳቸውን የፊት እግራቸውን እንደ እጃቸው የሚጠቀሙ ብዙ እሳት አሉ ከእነኚህ እሳት መካከል ጦጣ ዝንጀሮ እና ጉሬዛ የፊት እግራቸውን እንደ እጃቸው የሚጠቀሙ እንስሳት ናቸው ማለት ነው። እነዚህ እንስሳት የኢንተለጀንት አቅማቸው ከሌሎች እንስሳት የተሻለ ነው ይባላሉ። ለምሳሌ ጦጣ ሞር ኢንተለጀንት ናት ከሌሎች እንስሳት ተብላ ትታሰባለች እና እጇን የመጠቀም ወይም እግሯን የመጠቀም ቴንዲሲዋ የጦጣ ከሌሎች እንስሳት በላይ ነው ይባላል። እና ጦጣን ስታወዳድሯት እንኳን አይደለም ከእንስሳት ከሰውም በላይ ብልጥ ናት ወይም ኢንተለጀንት ናት ብልህ ናት ይባላል። እና እጃቸውን የሚጠቀሙ እንስሳት ወይም የፊት እግራቸውን የሚጠቀሙ እንስሳት ሞር ኢንተለንት ኢንተለጀንት ናቸው ተብሎ ይታሰባል። ሌሎቹ ሌሎቹ ደግሞ የፊት እግራቸውን እንደ እጃቸው የማይጠቀሙት እሳት ኢንተለጀንት አቅማቸው ትንሽ ዝቅ ያለ ነው ይባላል ማለት ነው። በዚህ መንገድ መግለጽ ይቻላል። እና ስለ እጅ ሲወራ በዋናነት እስካሁን ያወራናቸው ስለ ቀኝ እጅ ስለ ግራ እጅ እጆቻችን ምን ያክል ሞር ፍሌክሲብል ናቸው የተሻለ ፍሌክሲብል ሆኖ ነገሮችን ለማንሳት ለመጻፍ ለመጣል ለማውረድ የምንጠቀምባቸው የምንጠቀምበት የአካል ክፍል በመሆኑ እጃችን ከሌሎች የሰውነት ክፍሎች በበለጠ ጥቅም ላይ የሚውል የሰውነት ክፍል ነው።

ቆጮ ይላል ቆጮ ኢትዮጵያ ውስጥ እንደ ባህላዊ ምግብ ከምንጠቀምባቸው የምግብ አይነቶች ከምንበላቸው የምግብ አይነቶች መካከል ይመደባል። ስለዚህ ቆጮ የሚለው ቆጮ የሚለው ቃል በዋናነት የሚዘጋጀው ቆጮ የሚባለው ምግብ በዋናነት የሚዘጋጀው ጉራጌ ክልል አካባቢ ነው ጉራጌዎች አካባቢ እንደ ባህል ምግብ የሚጠቀሙበት አዘውትረው የሚጠቀሙበት የምግብ አይነት ነው እና ቆጮ የእንግሊዘኛ አቻ ትርጉም የለውም ምክንያቱም የሚታወቀው ኢትዮጵያ ውስጥ ብቻ ስለሆነ ማለት ነው። ይሄ ቆጮ የሚባለው ምግብ ላይ የሚውለው የሚጠቅመው ኢትዮጵያ ውስጥ ብቻ ነው። ከኢትዮጵያ ውጪ ግን ምንም አይነት አገልግሎት አይሰጥም ወይም አይታወቅም ማለት ነው። ምናልባት አሁን አሁን ኢትዮጵያኖች ከሀገር ውጪ በሚኖሩበት ሰዓት ከኢትዮጵያ ተዘጋጅቶ ወደ የተለያዩ ሀገሮች እንዲላክ በማድረግ እና ለራሳቸው ጥቅም ለማዋል ሲሞክሩ እናያለን በተለይ አሜሪካን ሀገር የሚኖሩ ኢትዮጵያውያን ቆጮን ከኢትዮጵያ በማስላክ እዛ ለምግብነት ይጠቀሙታል። ለምግብነት ብቻ ሳይሆን ሌሎች የአፍሪካ ሀገሮች ሌሎች አለም ሀገራት ምግቡን ቆጮን እንዲለምዱትና ቆጮን ለምግብነት እንዲጠቀሙት የተለያዩ ስራዎችን ይሰራሉ ማለት ነው ቆጮን ለመግብነት እንዲጠቀሙት የተለያዩ ስራዎችን ይሰራሉ እና ከእነዚህ ስራዎች መካከል ከእነዚህ ሰዎች መካከል ሪስቶራንቶችን፣ ምግብ ቤቶችን በመክፈት ምግብ ቤቶች አካባቢ ቆጮ ለምግብ አገልግሎት እንዲውልና ሌሎች የህብረተሰብ ክፍሎች እንዲለምዱት፣ ሌሎች አለማችን ሰዎች እንዲለምዱት በማድረግ ስራዎችን ይሰራሉ። ቆጮ እኔ የተወሰነ በልቻለሁ ከአንዴ ሁለት ሶስቴ በልቻለሁ። ነገር ግን የቆጮ የመጣፈጥ እንትኑ ያን ያክል ነው እኔ አይጣፍተኝም በርግጥ ከቆጮ ይልቅ ቂጣ ቆንጆ ነው ቂጣ በጣም ይጣፍጣል ቆጮ እኔ አይጣፍጠኝም ሞክሬዋለሁ ሁለቴ ሶስቴ ደግሞ ቆጮን በዋናነትም የምንጠቀመው ምንድነው እንትን ለመብላት ነው ይሄ ምንድነው የሚባለው የስጋ ክትፎ ለመብላት ማለት ነው። ክትፎ ለመብላት ቆጮን እንደ ቀዳሚ የምግብ አይነት ነው የምንቆጥረው እና እንግዲህ ብዙ ሰው ቆጮ የማይፈልግ ሰው አለ የሚፈልግም ሰው አለ ማለት ነው የተለያየ ፍላጎት ነው ያላቸው ሰዎች እና ስለ ቆጮ ሲነሳ አዘጋጃጀቱ ብዙ ጊዜ አብሮ ይነሳል። አዘገጃጀቱ እንዴት ነው ከተባለ ቆጮ የሚዘጋጀው ከእንሰት ነው። እንሰት ማለት አረንጓዴ ተክል ወይም በእኛ አካባቢ ጉና ጉና ይባላል ጉና ጉና አረንጓዴ ተክልል ነው ቅጠሉ ትላልቅ ነው እሱ እንሰት ከግንዱ ላይ ይነሳና ይፋቃል በደንብ ከተፋቀ በኋላ መሬት ውስጥ ትልቅ ጉድጓድ ተቆፍሮ ይቀበራል፣ ከተቀበረ በኋላ ብዙ ጊዜ እንዲቆይ ይደረግና ልክ ሲበሰብስ ይወጣና ይቦካል ማለት ነው ይቦካል፣ ከተቦካ በኋላ የሚቦካበት መንገድም መሻሻል አለበት ብዬ አምናለሁ። እንግዲህ ሀገራችን ላይ ምግብ የተለያዩ የባህል ምግቦች አሉ እነዚህ የባህል ምግቦች የራሳቸው የራሱ የሆነ የአሰራር ክፍተት ሊኖርባቸው ይችላሉ እነሱን በምንሰራበት ሰዓት ምናልባት የንጽህና ክፍተት ይኖራል፣ ሳይንሳዊ የሆነውን መንገድ ተጠቅመን ምግባችንን ማዘጋጀት ሲገባን አንዳንዴ በጣም ንጽህናውን ባልጠበቀ መንገድ የሚዘጋጁ ምግቦች አሉ እና ቆጮም ልክ እንደዛ ቆጮ በሚዘጋጅበት ሰዓት ለአንድ ሳምንት መሬት ውስጥ ከተከበረ በኋላ በእግር ነው የሚቦካው በእግራቸው ነው የሚያቦኩት ያ ደግሞ ትንሽ የምግብ ፍላጎታችን እንዲዘጋ ያደርጋል። በእግራቸው የሚያቦኩት ነገር እኔ በግሌ አይመቸኝም። በእግራቸው አቡክተው በደንብ ከተቦካ በኋላ ምንድነው የሚደረገው አሁንም ትንሽ እንዲቆይ ይደረጋል ለብቻ ተደብቶ እንዲቆይ ይደረግና ከቆየ በኋላ በድጋሚ ልክ እንደ ሊጥ ይሆናል። እንደ ሊጥ ተቦክቶ አሁንም ምን ይደረጋል ይጋገራል ማለት ነው። ይጋገርና ወፈር ባለ ልክ እንደ እንጀራ ሳይሆን ወፍራም ነገር ቂጣ ነገር ነው የሚሆነው እንደ ቂጣ ተጋግሮ ለምግብነት ይውላል ማለት ነው። በዚህ መንገድ ቆጮ ይዘጋጃል እና የቆጮ ፍላጎት ወይም መዘጋጀት የሚዘጋጅበት መንገድ ቢስተካከል መልካም ነው ብዬ አምናለሁ። ከዛ ውጪ ባህላዊ ምግቦች በጣም አስፈላጊ ናቸው፣ ኦርጋኒክ ናቸው፣ ቢበረታታ መልካም ነው ብዬ አምናለሁ። አመሰግናለሁ ስለ ቆጮ ያለኝ አመለካከት ይሄን ይመስላል፣ አዳዲስ ነገር ካለ እጨምራለሁ።

ጠረጴዛ ይላል ጠረጴዛ እንግዲህ ማንኛውም ቢሮ ላይ ሊሆኑ ይችላል ቤት ውስጥ ሊሆን ይችላል። የተለያዩ ስራዎችን ለመስራት የምንጠቀምበት እቃ ነው። እና ጠሪጴዛ በተለያየ መንገድ ሊሰራ ይችላል። የተለያየ መንገድ የሚሰራበት እንትን የመጀመሪያው ምክንያት ከሚሰጠው አገልግሎት አንፃር ነው። ለምሳሌ የምግብ ጠረጴዛ አለ የቢሮ ጠረጴዛ አለ። ሌላም ጠረጴዛ ሊኖር ይችላል እና ማኔጀሪያል እሚባል እሱ ቸር ነው በርግጥ ማኔጀሪያል ቴብልም አለ በርግጥ እና ከሚሰጠው ጥቅም አንፃር በተለያየ መንገድ ሊዘጋጅ ይችላል። የምግብ ጠረጴዛ ነው የምግብ ጠረጴዛ አንድ ሰው በሚያሰራበት ሰዓት እንደሚፈልገው መጠን መውሰድ እና ዲዛይኑን ሰውየው ባለቤቱ እሚያሰራው አካል መስጠት ይችላል ማለት ነው። እና እንደሚያሰራው አካል ማለት አንድ ጠረጴዛ ለምሳሌ አንድ ሰው በሚያሰራበት ሰዓት ምን ያክል ሰው ውስጥ ምን ያክል ቤተሰብ አለ ምን ያክል ሰው ጠረጴዛውን ለመመገቢያነት ይጠቀመዋል የሚለውን ታሳቢ ውስጥ አስገብቶ አምስት ሰው ስድስት ሰው ሰባት ሰው አስር ሰው ሊሆን ይችላል ማለት ነው። ስለዚህ የጠረጴዛው መጠን እንደ ሰው መጠን እንደ ተጠቃሚው ብዛት ከፍም ዝቅም ሊል ይችላል ማለት ነው። በዚህ መንገድ አሰሪው የጠረጴዛውን መጠን መወሰን እና ዲዛይኑን ለሰሪው መስጠት ይችላል እና በዛ መንገድ ጠረጴዛው ይሰራለታል ማለት ነው። ሌላኛው ደግሞ የቢሮ ጠሬጴዛ እሚባለው የቢሮ ጠሬጴዛ እሚባለው ቢሮ ውስጥ ሊቀመጡ የሚችሉ የተለያዩ ነገሮች አሉ ዴስክቶፕ ላፕቶፕ እና ፕሪንተር በዋናነት ቢሮ ውስጥ ሊቀመጡ እሚችሉ ነገሮች ናቸው። እና የቢሮ የቢሮ ጠረጴዛዎችን እንዲሰራልን የምንሰጠው ሰራተኛ ቢሮ ውስጥ ምን ምን ሊቀመጥበት እንደሚችል ከታች ከጎን መሳቢያ ይኑረው አይኑረው እግሮቹ ብረት የሁኑ ወይስ እንጨት ይሁኑ የሚለውን ሙሉ መረጃ እምንሰጠው እኛ ባለቤቶቹ ነን ማለት ነው። የሚያሰራው አካል ወይም ክሊያንት እሚባለው አካል ስለ ጠረጴዛዎቹ አይነት እና ስለ ጠረጴዛዎቹ ጥራት በምንፈልገው መንገድ እንዲሰራልን ለሰሪው መረጃ እንሰጣለን ማለት ነው። እና መረጃ በምንሰጥበት ሰዓት መረጃ በምንሰጥበት ሰዓት ግልጽ የሆነና እንዳይሳሳት የራሳችን ጥንቃቄ ማድረግ አለብን ነገር ግን ትእዛዝ ከተሰጠ በኋላ ማንኛውም ስራ ትዕዛዙን ከሰጠን በኋላ በመሃል ሄደን ማረጋገጥ መቻል አለብን። እንደ ትዕዛዛችን እንደምንፈልገው እየተሰራ ነው ወይ አይደለም እሚለውን? ልክ ለምሳሌ ዛሬ አዘነው ከሆነ ስራው ከተጀመረ ቡሃላ ሂደን ቼክ ማድረግ ማረጋገጥ ይጠበቅብናል ምክንያቱም እኛ በማንፈልገው መንገድ ወይም በተሳሳተ መንገድ ስራው እየተሰራ ከሆነ ያ ነገር ሊያጣላን ላያግባባን ይችላል ማለት ነው። ምክንያቱም እኛ እምንፈልገው አይደለም ብለን አሁን ስራው ካለቀ ቡሃላ መጨረሻ ላይ እኔ የፈለኩት እኮ በዚህ መንገድ አይደለም አንተ የሰራኸው እኔ በማልፈልገው መንገድ ነው። ስለዚህ ቀይርልኝ ብንለው ጠረጴዛውን እሚሰራው አካል በጣም ብዙ ወጭ አውጥቷል። ስለዚህ ወጭ ከዋጣ ቡሃላ ደግሞ ወጪ ከዋጣ ቡሃላ እነዚህን ስራዎች ሰርቶ ድጋሚ መቀየር እና መክሰር አይፈልግም ምክንያቱም ነጋዴ ናቸው ነጋዴዎች ደግሞ አላማቸው ትርፍ ማግኘት ነው ትርፍ ማትረፍ ነው ትርፍ ለማትረፍ ደግሞ እንደዚህ አይነት ስህተቶችን መስራት የለባቸውም ማለት ነው። እና እርስ በእርሳችን እንዳንጨቃጨቅ ክሊያንት እና ሰራተኛ እንዳይጨቃጨቅ መሃል ላይ ስራዎች ከተጀመሩ በኋላ ሂደን ማረጋገጥ እና ምናልባትም የተሳሳቱ ስራዎችን እየሰሩ ከሆነ ማስተካከል እና ወደምንፈልገው እንዲቀይሩት መንገር አስፈላጊ ነው ማለት ነው። እና የቢሮ ጠረጴዛዎች በዚህ መንገድ ይሰራሉ። ሌላ የትምህርት ቤት ጠረጴዛዎች ትምህርት ቤት አካባቢ ተማሪዎች የሚጠቀሙባቸው የተለያዩ ጠረጴዛዎች አሉ እነዛ ጠረጴዛዎች እንግዲህ አላማቸው የደብተር እና የመጽሐፍ ማስቀመጫ ነው። ምናልባት አሁን አሁን ዘመናዊነቱ እየጨመረ ሲሄድ ተማሪዎች ላፕቶፕ ታብ ምናምን ሊይዙ ይችላሉ እና እነሱን ነገሮች ለማስቀመጥ እሚመች አይነት ስቴብል ኢኮኖሚካል ሆነን ማሰራት እንችላለን። እና አላስፈላጊ ወጭ እንዳናደርግ ተማሪዎቹ በሚፈልጉት ልክ በሚበቃቸው ልክ ማሰራት መልካም ነገር ነው ማለት ነው። ስለዚህ ቴብሎችን ስናሰራ እኛ በምንፈልገው ልክ እኛ በሚጠቅመን ልክ ማድረግ ጥሩ ነው ተገቢ ነው ብዬ አምናለሁ። ስለ ስለ ጠረጴዛ የነበረኝ ትንታኔና አስተያየት ይሄን ይመስላል አመሰግናለሁ

ስንት ነው ይላል ስንት ነው የሚለው ቃል እንግዲህ መጠንን የሚጠይቅ መጠንን ለማወቅ የሚጠየቅ ጥያቄ ነው እና ስንት ነው የሚለው መጠኑ ደግሞ በምንድነው የሚገለጸው በቁጥር ነው የሚገለጽ ማለት ነው በቁጥር በቁጥር ሲገለጽ ይሄ አቻ የእንግሊዘኛ ትርጉሙ ሀውማች የሚል ትርጉም ይሰጣል አቻ የሆነ ትርጉም አለው ሀው ማች የሚል ማለት ነው እና ሀው ማች ማለት ስንት ነው ይላል እንደሚሆን በአማርኛ ማለት ነው እና እንደዚህ አይነት ጥያቄዎች በዋናነት ገበያ አከባቢ በምንገባበት ሰዓት የምንጠይቀው ጥያቄ ነው እና ገበያ እቃዎችን ለመግዛት አስቤዛ ለመግዛት የምንፈልገውን ነገር በሙሉ ለመግዛት ገበያ በምንገባበት ሰዓት እየዞርን የምንጠይቀው ለምሳሌ እኔ ገበያ ገብቼ በቆሎ ለመግዛት ላስብ እችላለሁ እና መጀመሪያ የማደርገው ምንድነው ገበያ ውስጥ የተለያዩ የበቆሎ አይነቶች ይኖራሉ እነኚህን የበቆሎ አይነቶች እየዞርኩ መጎብኘት ነው የሚሆነው ማለት ነው እየዞርኩ እጎበኛለሁ እነዚህ በቆሎዎች እንደምፈልጋቸው አይነት ናቸው አይደሉም የሚለውን እየዞርኩ ቼክ አደርጋለሁ ቼክ ካረኩ በኋላ በቆሎ ምንድነው የማደርገው ዋጋ ነው የምጠይቀው ዋጋ ነው የምጠይቀው ማለት ነው እና ዋጋ እጠይቃለሁ ዋጋው ጥሩ ነው አይደለም የሚለውን ስንት ነው እያልኩ እጠይቃለሁ ማለት ነው ሃው ማች ሃው ማች እያልኩ ዋጋ እጠይቃለሁ ስለዚህ ሻጮችም ዋጋውን ይነግሩኛል ይሄን ያክል ነው ይሉኛል በዋጋው ምስማማ ከሆነ በዋጋው ተስማምቼ እገዛዋለሁ ማለት ነው የማልስማማ ከሆነ ግን በዋጋ የሚስማማኝ ነገር እስከማገኝ ድረስ እዞራለሁ እጠይቃለሁ ማለት ነው በዋጋ የሚስማማኝ ነገር እስከማገኝ ድረስ እዞራለሁ እጠይቃለሁ ማለት ነው እና በዚህ በዚህ መንገድ ስንት ነው የሚለው ጥያቄ ተግባራዊ ይሆናል እየጠየኩ እሄዳለሁ በዛ መንገድ ስንት ነው የሚለውን መግለጽ ይቻላል ማለት ነው እንግዲህ አስቤዛ ብቻ አይደለም ስንት ነው የሚለው የዋጋ ብቻ ሳይሆን ብዙ ነገር ሊገለጽ ይችላል ስንት ነው እንጠይቃለን ጥያቄዎችን አመሰግናለሁ።

ዳቦ ይላል ዳቦ እንግዲህ ሀይል ከሚሰጡ ምግቦች መካከል የሚመደብ። ዳቦ በእንግሊዘኛው ብሬድ የሚል አቻ ትርጉም ያለው ሲሆን ነገሮች ይዘጋጃል። ዳቦ ከሚዘጋ ከሚዘጋጅባቸው እህሎች ወይም ዱቄቶች መካከል። እንዘርዝር ከተባለ የፊኖ ዱቄት ወይም ለዳቦ ብቻ ተብሎ የሚዘጋጅ ዱቄት አይነት አለ። ከእሱ ዱቄት ዳቦ ይዘጋጃል ፊኖ ዱቀት የሚባለው ከስንዴ ይዘጋጃል። ከጤፍ ይዘጋጃል ከገብስ ይዘጋጃል በዋናነት ከእነኚህ ነገሮች ዳቦ ይዘጋጃል ማለት ነው። ግን እንዲህ በዘመናዊነት የዳቦ አሰራር የሚታወቀው የፊኖ ዶቀት ወይም ፍርኖ ዱቀት የሚባለውን በመጠቀም ዳቦ እናዘጋጃለን። ዳቦ ይሰራል ማለት ነው። ቂጣም ዳቦም መስራት ይቻላል። በእርግጥ የፊኖ ድቄት በመጠቀም ከዛ ውጪ ለዳቦ አስፈላጊ የሆኑ ነገሮችን በሙሉ ካዘጋጀን በኋላ። እናቦኳዋለን በውሃ በደንብ ከተቦካ በኋላ ዳቦ እንዴት እንደሚዘጋጅ ከፊኖ ድቄት ለመንገር ነው አሁን የምነግራችሁ ማለት ነው። በደንብ ከተሰራ በኋላ ከተቦካ በኋላ ፊኖ ዱቀቱ እንትን ጨምረን አሁንም ደጋሚ እናቦኳዋለን እርሾ ማለት ነው። እርሾ ጨምረን በደንብ ካቦካን በኋላ ለአሥራ አምስት እና ለሃያ ደቂቃ ትንሽ ስኳርን እንጨምራለን። በርግጥ ጨውም ትንሽ እንጨምራለን ለአሥራ አምስት እና ለሃያ ደቂቃ ያክል በደንብ ኩፍ እንዲል እንጠብቀዋለን ማለት ነው። ልክ ሃያ ደቂቃ በኋላ ኩፍ ማለቱን ካረጋገጥን በኋላ መጋገሪያ ላይ እንጋግረዋለን። በምንጋግረው ሰዓት እስከ አስር ደቂቃ ድረስ እንደ ሊጡ መጠን ሊበስል ይችላል ማለት ነው። እንግዲህ ትልቅ ዱቄት ትልቅ እንትን ከሆነ መጠን ያለው ሊጥ ከሆነ ቶሎ ላይበሲል ይችላል እስከ ሃያ ደቂቃ ሰላሳ ደቂቃ ሊቆይ ይችላል። እና እንደሊጡ መጠን እንደሊጡ መጠን የዳቦውን መብሰል እና አለመብሰል እያየን ዳቦውን ማውጣት እንችላለን ማለት ነው። ስለዚህ በእርግጥ ሊጡን መጋገሪያ ላይ ከማድረጋችን በፊት መጋገሬውና ሊጡ እንዳይጠበቅ ማለስለሻ ነገሮችን መጠቀም አስፈላጊ ነው እንደ ዘይት አይነት ወይም ማስተሻ የሚባለው አይነት ነገሮችን መጠቀም አለብን። በዚህ መንገድ የፊኖ ዱቀት ከፊኖ ዱቀት ዳቦ እንዴት እንደሚዘጋጅ ነው አሁን የነገርኳችሁ። ከዛ ውጪ ደግሞ ከስንዴ ስንዴን ተጠቅመን ዳቦ ማዘጋጀት ይቻላል ስንዴን ተጠቅመን ዳቦ ማዘጋጀት ይቻላል መጀመሪያ ስንዴው ይጠራል በደንብ ይበጠራል ስንዴው ከተጠራና ከተበጠረ በኋላ ይፈጫል ማለት ነው። ይፈጫል ከተፈጨ በኋላ ይነፋል በደንብ ምክንያቱም ሲፈጭ አንዳንድ ነገሮች ላይደብቁና የሾለኩ ነበሮች ካሉ እሱ ይፈጫል ይነፋል ማለቴ ነው። ከዛ በኋላ ይቦካል ሲቦካ ጨውና ትንሽዬ ስኳር መጨመር ይቻላል ማለት ነው። እና እርሹ አብረን ጨምረን በደንብ እናቦኳዋለን ከዛ ኩፍ ካለ በኋላ ኩፍ ማለቱን አረጋግጠን ይጋገራል ዳቦ ከተጋገረ በኋላ አውጥተን መመገብ ነው ማለት ነው። እንግዲህ የሲንዴ ዳቦ በጣም ጣፋጭ ነው አምባሻን በመባል ይጠራል በጣም ጣፋጭ ነው። እንደ ፊኖ ዱቀት ባይሆንም ይሄ ስንዴው ኦርጋኒክ እና ጣፋጭ ነው ማለት ነው። እና ሌላው ደግሞ ከጤፍ የሚዘጋጅ ከጤፍ የሚዘጋጅ የዳቦ አይነት አለ። ጤፍ በስፋት የሚውለው እንጀራ እና ፒዛ ለመጋገር ነው በዋናነት የምንጠቀምበት ያው በፊት በፊት እንጀራ ብቻ ነበር የሚጋግረው አሁን አሁን ግን ፒዛን ተጠቅሞ የእንጃ ጤፍን ተጠቅሞ ፒዛ ለመጋገር ያገለግላል። ስለዚህ ጤፍን ተጠቅመን ጤፍን በደንብ አበጥረን ካስፈጨን በኋላ ትንሽዬ ጨውና ስኳር አያስፈልገውም ጤፍ ዱኬት ላይ ትንሽዬ ጨው ጨምረን በደንብ እናቦኳዋለን ከዛ በኋላ መጋገር ነው ማለት ነው። ያው እንግዲህ ጤፍ ላይ አይረን የሚባል በጣም ለሰውነታችን ጥንካሬ የሚጠቅም ንጥረ ነገር ስላለ እሱ ይጠቅመናል ማለት ነው። በሌላ በኩል ደግሞ ከገብስ ዳቦ ይዘጋጃል የገብስ ዳቦ እንግዲህ ምናልባት በጥራት የማይዘጋጅ ከሆነ አሰር ነገሮች ሊኖሩት ይችላሉ እና በምንበለው ሰዓት ምቾት ላይሰማን ይችላል ነገር ግን በደንብ ከተዘጋጀ። ከገብስ የሚዘጋጀው የዳቦ በጣም ሀይል የሚሰጥ ጉልበት የሚሆን የዳቦ አይነት በመሆኑ ተመራጭ ነው። ማለት እንችላለን ስለ ዳቦ ያለኝ ትንታኔ ይሄን ይመስላል። አመሰግናለሁ

አያት ይላል። አያት ግራንድማ ግራን ፋብለን ግራንድ ፋዘር እና ግራንድ ማዘር። ግራንድ ፓና ግራንድ ማብለን የምንጠራው በእንግሊዘኛው በአማርኛው አያት ይባላል። አያት ማለት የልጅ ሁለት አባት ወይም የልጅ ሁለት እናት ማለት። ለምሳሌ እኔ የኔ ልጅ ልጅ ልጅ ልጅ አያቷ ነኝ ማለት ነው ወይም አያቱ ነኝ ማለት ነው። እና የሁለት ጊዜ አባት ወይም የሁለት ጊዜ እናት አያት ይባላል። አያቶች እንግዲህ የልጅ ልጆቻቸውን የሚያቀብጡና የሚወዱ ናቸው ተብሎ ይነገራል። በጣም ይወዳሉ በጣም ያከብታሉ እና የያት ልጅ ቅምጥል ተብሎ ይነገራል ብዙ የያት ልጅ ቅምጥል ማለት። አያት ልጅ ያደገ ልጅ ቀውጦ ነው የሚያድገው ተመችቶት ነው የሚያድገው። እና አያት ቅምጥሎች ናቸው አያቶች ቀበጦች ናቸው። አያት ላይ ያደጉ ልጆች ቀበጦች ናቸው ይባላል። እና ብዙ ጊዜ ልጆች አይታችሁ እንደሆነ እናትና አባት ላይ ከመሆን ይልቅ ወደ አያቶቻቸው የመሄድ ፍላጎት አላቸው ምክንያቱም አያቶቻቸው ጋር የሚከለከሉት ነገር የለም። በአብዛኛው የሚፈልጉትን ነገር በሙሉ ከአያቶቻቸው ስለሚያገኙ ቤት ላይ ከሚሆኑ እናት አባታቸው ቤት ላይ ጊዜን ከሚያሳልፉ ከአያቶቻቸው ጋር ጊዜም ቢያሳልፉ ይመርጣሉ። ምክንያቱም አያቶቻቸው ጋር እነሱ ልጆች ብቸኛ ልጆች ሊሆኑ ይችላሉ። አሁን እንግዲህ ቤተሰብ ጋር እናት አባት ጋር ሲኖሩ ልጆች አንድ ልጅ ብቻ ሳይሆን ሁለት ሶስት አራት ብዙ ልጆች ሊኖሩ ይችላሉ። እና ለብዙ ልጆች እናትና አባት ለብዙ ልጆች ፍላጎታቸውን ማማላትና ፍላጎታቸውን ማሳካት ሊቸገሩ ይችላሉ ማለት ነው። እናት አባት ነገር ግን እነዚህ ልጆች አያት ጋር በሚሄዱበት ጊዜ አያቶች ልጆቻቸውን አሳድገው የጨረሱ ናቸው። አብዛኛው ልጆቻቸውን አሳድገው የጨረሱ ወይም ደግሞ ልጆች በእድሜ ትላልቅ የሆኑ ስለዚህ እነዚህ ልጆች አይቶቻቸው ጋር በሚሄዱበት ሰዓት ብቸኛ ይሆናሉ ማለት የሚገዳደራቸው የሚፎካከራቸው ልጅ አይኖርም። የሚፈልጉትን ነገር በነጻነትና ለብቻ ያገኙታል ያለምንም ፉክክር የሚፈልጉትን ነገር ከምግብ ጀምሮ እስከሚለውሱት እስከሚጫሙት ጫማ ያለምንም ፉክክር ያገኙታል ማለት ነው። በዚህም ምክንያት ልጆች ልጆች አያቶቻቸው ጋር መሆንን ይመርጣሉ። እና በርግጥ ለአያቶችም በጣም መልካም ነገር ነው። ለአያትነት ክብር መብቃት ትልቅ ነገር ነው እንግዲህ በዚህ ዘመን ሰዎች ያለ እድሜያቸው በሚቀጠፉበት በሚቆረጡበት ጊዜ ግብር መፍቃት ትልቅ ጸጋ ነው ትልቅ ነገር ነው። ለዚህም አያቶች በዚህ አጋጣሚ እድለኞች ናቸው ብሎ መናገር ይቻላል። አያትነት እድለኛነት ነው አያትነት ከፈጣሪ የተሰጠ በጎ ጥሩ የበረከት የስጦታ አይነት ነው ብለን መናገር እንችላለን። ስለ አያት ስናወራ እንግዲህ በተለያዩ ሀገሮች ለአያት የሚሰጠው ክብር የተለያየ ነው። በተለይ እኛ ሀገር ለሽማግሌዎች ለአያቶች ወይም ደግሞ በእድሜያቸው ገፋ ላሉ ሰዎች በተለያየ መንገድ ይከበራሉ በተለያየ መንገድ ክብር ይሰጣቸዋል። ከእነዚህ ነገሮች መካከል እነሱን ማገዝ ለምሳሌ ስራ የሚሰሩ ከሆነ እነሱ የሚሰሩትን ስራ እኛ በመስራት እነሱ እረፍት እንዲያገኙ በማድረግ እንመረቃለን መመረቅ ደግሞ ከእነሱ ምርቃት ማግኘት ክብር ማግኘት ስለሆነ አያቶችን በተለያየ መንገድ ሽማግሌዎችን በተለያየ መንገድ ልናከብራቸውና በረከት ልናገኝባቸው እንችላለን። በተለይ በእኛ ሀገር በጣም የተለመደው ነገር ሰዎች በሚጓዙበት ስትል ጊዜ መስቀለኛ መንገድ ላይ ሽማግሌዎች ሲጓዙ ፈጥነን እነሱን ቆርጠን መሄድ አይቻልም ቆርጠን መሄድ ከሆነ ሽማግሌዎችን እድሜ በእድሜያቸው ገፋ ያሉ ሰዎችን እንደ አለማክበር ስለሚቆጠረው ቁመን እነሱን በቅድሚያ አሳልፈን ነው እኛ መንቀሳቀስ ያለብን ማለት ነው። እና ይሄ አንድ የክብር መገለጫ ነው። ክብሩ መገለጫ ነው ብዙ ሀገራት እንግዲህ በእድሜያቸው የገፉ ዜጎች አሏቸው። ከእነዚህ ሀገራት መካከል በቀዳሚነት የምትጠቀሰው ጃፓን ነች። ጃፓን ውስጥ በእድሜ የገፋው የዜጎቿ ቁጥር በከፍተኛ ሁኔታ እየጨመረ ይገኛል። ለማለት አያት የአያት ቁጥሩ ጃባን ውስጥ ከፍተኛ ነው ብለን መናገር እንችላለን። ስለዚህ ከሌሎች ሀገሮች ጋር ሲወዳደር ጃፓን ብዙ እድሜ

የአየር ሁኔታ የአየር ሁኔታ እንግዲህ የአንድን አካባቢ የአንድን ሀገር የሙቀት መጠን የቅዝቃዜ መጠን የዝናብ ሁኔታ የደመና ሁኔታ የሚያሳይ ነገር የአየር ሁኔታ ይባላል። የአየር ሁኔታ ከአገር አገር የተለያየ ነው። አንዳንድ ሀገራት ከፍተኛ የሆነ የሙቀት መጠን ይኖራቸዋል። አንዳንድ ሀገራት ደግሞ ቅዝቃዜያቸው ከፍተኛ ሊሆን ይችላል። አንዳንድ ሀገራት ለኑሮ ለህይወት ተስማሚ የሆነ የአየር ንብረት ያለበት አካባቢ ሊኖር ይችላል ማለት ነው። እና እነዚህ ሀገራት በተለይ የሙቀትና ቅዝቃዜ ከከፍታና ከዝቅታ ጋር ይገናኛል። ከፍተኛ ቦታዎች አካባቢ የሆኑ መልካ ምድራቸው ከፍታ ላይ ያሉ ሀገራት ወይም ከተሞች ዝቅተኛ የሙቀት መጠን ወይም ቅዝቃዜ ያለባቸው ቦታዎች ናቸው። ይባላል ከፍተኛ ወይም ዝቅተኛ ቦታ ላይ ያሉ ከተሞች ወይም ሀገሮች የሙቀት መጠናቸው ከፍ ሊል ይችላል ይባላል ማለት ነው። እና የአየር ሁኔታው የመጀመሪያው ከመሬቱ አቀማመጥ ጋር ከመሬቱ ቶፖግራፊ ጋር ቀጥተኛ የሆነ ግንኙነት አለው። እና ዝቅ ያሉ ቦታዎች አካባቢ የአየር እፍግታው ከፍተኛ ነው ይባላል እንደ ሲቲው ከፍተኛ ነው ስለዚህ ጥቅጥቅ ያለ አየር አለ ማለት ነው አየሩ ጥቅጥቅ ያለ ነው ስለዚህ ጥቅጥቅ ያለ አየር ማለት የሙቀት መጠኑ ከፍተኛ ነው ማለት ነው። ደጋጋዊው ደግሞ የእፍግታው ወይም ዴንሲቲው በጣም ዝቅ ያለ ነው ዴንሲቲው ዝቅ አለ ማለት የሙቀት መጠኑ ይቀንሳል ማለት ነው። እና ሀገራት በጣም በከፍተኛ ሁኔታ የአየር ሁኔታው በየወራቱ ሲቀያየር በየወቅቱ በከፍተኛ ሁኔታ ሲወጣ ሲወርድ ይስተዋላል። እና በተለይ ደግሞ እነዚህ ሰሜን ዋልታ አካባቢ ያሉ ሀገሮች አመቱን ሙሉ በበረዶ የሚሸፈኑ አገሮች አሉ። አሁን አሁን ግን ከፍተኛውን ሙቀት የሚያስተናግዱ አገሮች ከፍተኛውን ቅዝቃዜ ሲያስተናግዱ ይስተዋላሉ። ይሄ እንግዲህ ከአየር ንብረት ለውጥ ጋር በተገናኘ ማለት ነው በዛ ምክንያት ሚመጡ ችግሮች ይኖራሉ። የአየር ንብረት ለውጥን በከፍተኛ ሁኔታ እንዲቀየር የሚያደርገው የካርቦን ሞኖክሳይድ መጨመር በአየር ላይ የካርቦን ሞኖክሳይድ መጨመር እና የኦክስጅን የኦክስጅን መጠን መቀነስ ከፍተኛ የሙቀት መጠን እንዲኖር ያደርጋል ማለት ነው። እና አሁን አሁን ነዳጅን ለሀይል ምንጭነት ከመጠቀም ይልቅ ኤሌክትሪክ ሀይልን የመተካት ዝንባሌዎች እየታዩ ነው በከፍተኛ ሁኔታም ለውጦች ይታያሉ። ስለዚህ ነዳጅን እንደ ሀይል ምንጭነት ከመጠቀም ይልቅ ኤሌክትሪክን በቅድሚያ ማስቀደም ምናልባትም ለሀገራት ለአየር ንብረት ለውጥ ከፍተኛ የሆነ እገዛ ሊያደርግ ይችላል ማለት ነው። ምክንያቱም ነዳጅ የሚጠቀሙ የተለያዩ ፋብሪካዎች ነዳጅ የሚጠቀሙ መኪኖች ተሽከርካሪዎች በሙሉ እንዲሁም ሌሎችም ተንቀሳቃሽ ነገሮች በሙሉ በኤሌክትሪክ ሚተኩ ከሆነ ከነዳጅ ሞተር የሚወጣው ካርቦን ሞኖክሳይድ የተባለው አየር በካይ ጋዝ ሙሉ በሙሉ ይቀራል ማለት ነው። ስለዚህ በእነሱ ፋንታ ኤሌክትሪክ ሚሰሩ መኪናዎች ፋብሪካዎች እና ሌሎችም ተንቀሳቃሽ ነገሮች በሙሉ በኤሌክትሪክ የሚተኩ ከሆነ ከተሽከርካሪዎች የሚወጣው ካርቦን ሞኖክሳይድ ሙሉ ለሙሉ ይቀራል። ወደ አየር የሚበተነው የካርቦን ሞኖክሳይድ ቁጥር መጠን ይቀንሳል እሱ ቀነሰ ማለት የአየር የመበከል ሁኔታው በከፍተኛ መጠን ይቀንሳል ማለት ነው። ስለዚህ በዚህ መንገድ እንትን ማለት ይቻላል በዚህ መንገድ ማስተካከል ይቻላል። አሁን አሁን እንግዲህ የሁሉም ሀገራት በሚባል ሁኔታ የትኩረት አቅጣጫቸው ዛፍ መትከል ፕላንቴሽን ሚባለው ነገር ማለት ነው። እሱ የኦክስጅን አለም ላይ ያለውን አየር ውስጥ ያለውን የኦክስጅን መጠን እንዲጨምር ስለሚያደርግ እሱ መንገድ ሁሉም ሀገራት እንደ አርያ ቢወስዱትና ቢከተሉት ለአለማችን የአየር ሁኔታ የአየር ፀባይ መቀያየር ለሰው ልጆች ጤና በሙሉ ጥሩ ነው አስፈላጊ ነውም ብለን እናምናለን። ስለዚህ ሀገራት አትክልቶችን ዛፎችን በመትከል የአየር ሁኔታውን እንዲስተካከል ማድረግ ይጠበቅባ

ልብስ ይላል የተለያዩ የልብስ አይነቶች አሉ የተለያዩ የልብስ አይነቶች አሉ። ልብስ ሲባል እንግዲህ ሰው ሰውነቱን ለመሸፈን ገላውን ለመሸፈን ምናልባትም የሚሸፍንበት አላማ ራሱን ከፀሀይ ለመከላከል ከብርድ ለመከላከል እና ከሌሎች ሰውነትን የሚጎዱ ነገሮች ለመከላከል የመጀመሪያው አላማ ነው ሁለተኛው ደግሞ ለመከላከል ብቻ ሳይሆን የሰው ልጅ ራቁቱን ይሆን ዘንድ ጥሩ ስላልሆነ ሀፍረተ ዘጋቸውን ለመሸፈን ልብስን ይጠቀሙበታል ልብስ ለሚለው አቻ የእንግሊዘኛ ትርጉሙ ምንድነው? ክሎዝ ክሎዝ ነው ማለት ነው። ስለዚህ ልብስ የመጀመሪያ ታሪካዊ አመጣጦን ስናይ አዳም በተፈጠረበት ሰዓት አዳምና ሄዋን በተፈጠሩበት ሰዓት ልብስ የሚባል ነገር አይለብሱም ነበረ ልብስ የሚባል ነገር አይለብሱም ልብሳቸው ሙሉ ለሙሉ ሰውነታቸው በፀጉር በጸጋ የተሸፈነ ስለነበረ እርስ በእርሳቸው የራሳቸውን እንትን ማየት አይችሉም የሀፍረተ ስጋ የሚባለውን ነገር ማየት አይችሉም ማለት ነው ምክንያቱም በፀጉር በጸጋ ተሸፍኗ ነበረ። ነገር ግን አዳም አዳም ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉም ነገር ተፈቅዶልሃል ሁሉ ነገር እንድትገዛ ተሰጥቶሃል ነገር ግን ከዚች ተክል እንዳትበላ ተብሎ ትእዛዝ ተሰጠው አዳም ጸበለስን እንዳትበላ ተብሎ ትእዛዝ በተሰጠው ጊዜ ሄዋን ለሄዋን አዳም ሁሉ ነገር እንድገዛ ሁሉ ነገር እንድነዳና የኔ እንደሆነ ተሰጥቶኛል ከዚችኛው አፀባለስ ግን እንዳትበላ ተብያለሁ ብሎ ሲነግራት ሄዋንም ሰይጣን ስላሳሳታት እንዲህ ብላ ለአዳም ነገራቸው። ለምን ይመስልሃል ጸበለ ስን እንዳትበላ የተከለከለው ብላ አስነግረው ጸበለስን የምበላ ከሆነ። ክብር እንደሚገፈፍ የተሰጠኝ ክብር እንደማጣ ተነግሮኛል ብሎ ይላታል። እና ከዛ በኋላ ሄዋን ሰይጣን በጆሮ ያቀብላት ይሄን እፀበለስ የምትበላ ከሆነ እንደሱ አይንህ ይበራል ያልታየውን ነገር ታያለህ የማይችለውን ነገር ትችላለህ። የሚል ወደ ሄዋን ጆሮ ሹክ ይላታል ሄዋንም ለአዳም ይሄን ከሰይጣን የሰማችሁን ነገር ትነግረዋለች እና አዳም ጸበለስን እንዲበላ ጸበለስን ትዕዛዙን የእግዚአብሔርን ኢየሱስ ክርስቶስን ትእዛዝ እንዲሽር ገፋፋቸው ይላል። እንግዲህ የሰው ልጅ የሰው ወንድ ሰዎች በሴቶች ይፈተናሉ ይላልና እና አዳምን በሄዋንን ምክር ሰማና ጸበለስን እግዚአብሔርን የጌታችንን የመድኃኒታችንን ትእዛዝ ረስቶና ሽሮ ጸበለስን በል ይላል ጸበለስን በበላ ጊዜ መጀመሪያ ተሰጥቶት የነበረው ሰውነቱን የሚሸፍል ልብስ ጸጋ ተገፈፈ። ሄዋንና አዳም እርስ በእርሳቸው ተያዩና ይላል ሲተፋፈሩ ወደ ጫካ ሄደው ቅጠል ለበሱ። ቅጠል ለበሱ እንግዲህ የልብስ መነሻ እንትኑ እዚያን ነው ማለት ነው። ቅጣን ይቅጣልና የመጀመሪያ የልብስ መነሻ ታሪካዊ መነሻው አዳምና ሄዋን እፀበለስን በበሉ ሰዓት እርስ በእርሳቸው መታየት ስላፈሩ ሀፍረተ ስጋቸውን መታየት ስላፈሩ ቅጠል ለበሱ ይላልና። ቅጠል ከለበሱ በኋላ ከዛ ቅጠል ጀምሮ ቅጠሎችን አንድ ላይ እየከታተሉና እየሰፉ መልበስ ጀመሩ። ከዛ ቀስ እያለ የሰው ልጅ አሁን ባለበት ዘመናዊ የአለባበስነ ስነ ስራዓት ላይ ደርሷል ማለት ነው። እና ስለ ልብስ ስንዋራ እንግዲህ አሁን የተለያዩ የልብስ አይነቶች አሉ። አንደኛው የጨርቅና የሌዘር ብለን በሁለት መክፈል እንችላለን ሌዘር ወይም የቆዳ ልብሶች። እንግዲህ ቀደም ባሉት ጊዜያት የጨርቅ ልብስ ከመጠቀማችን በፊት የቆዳ ልብሶችን መጠቀም የታወቀና የተዘወተረ ጉዳይ ነበረ። እና የቆዳ ልብሶችን በምንጠቀምበት ሰዓት የቆዳ ልብሶችን በምንጠቀምበት ሰዓት እነዚህ ቆዳን የሚያዘጋጁ ሰዎች ፋቂ ናቸው በማለት ጥበበኞችን የማሸማቀቅ ስራ ይሰራ ነበረ። ቀስ በቀስ አሁን ቆዳ በዘመናዊ መንገድ ሌዘር ተብሎ ውድ ልብስ ሆኖ እንጠቀምበታለን ማለት ነው። ሌሎች ደግሞ ባህላዊ ልብሶች እና ዘመናዊ ልብሶችም አሉ። ባህላዊ ሚባሉት እነዚህ የባህላዊ ካሚሶች እና የወንዶችም ሴቶችም በበዓል ጊዜ የሚለበሱ ልብሶች አሉት እና የልብስ አመጣጥ ይሄን ይመስላል። በዛሬ ያለኝ ነገር ሄኖ አመሰግናለሁ።

ደስተኛ ደስተኛ ሀፒ የሚል አቻ የሆነ የእንግሊዘኛ ቃል አለው። እንግዲህ ደስተኛ ማለት ውስጣችን የፈለግነውን ነገር ስናገኝ መጥፎ ነገር ሳይገጥመን ሲቀርና ውስጣችን ጥሩ ስሜት ሲሰማን የምናሳየው ስሜት ነው ማለት ነው ፊሊንግ የሚባለው የምናሳየው ስሜት ደስተኛ እንለዋለን ማለት ነው። እና ደስተኛ ስንሆን ደስተኛ ስንሆን ውስጣችን ሰላም ይሆናል፣ ደስተኛ ስንሆን ውስጣችን ያለው ጭንቀት ይወገዳል፣ ስለዚህ ደስተኛ ሁሌም ቢሆን ደስተኞች መሆን መልካም ነገር ነው፣ ሁሌም ቢሆን ሰላም እንዲኖረን ማድረግ ጥሩ ነገር ነው። ደስተኞች መሆንን እናበረታታለን እናበርታታለን ደስተኞች መሆንን እንደግፋለን ማለት ነው። የሰው ልጅ ደስታ አንጻራዊ ነው። የሰው ልጅ ደስታ አንጻራዊ ነው ምናልባት ደስታ ፌሽታ ሲበዛ ወደ ሀጥያት የመሄድ የመጓዝ ለሀጥያት ያለን ፍላጎት ዝንባሌ ከፍ ሊል ይችላል ማለት ነው። የሰው ልጅ ምቾት፣ የሰው ልጅ ሁሌ ደስተኛ መሆኑ ምናልባትም ኃጢአት ለመስራት በር ከፋች ሊሆን ይችላል ማለት ነው። እና አንዳንዴ ፈተናዎች ሲበዙ ፈተናዎች በሚመጡበት ሰዓት ወደ ፈጣሪ ፈጣሪን እንድናስታውስ፣ ፈጣሪን እንድንጠራ ያደርገናል ከዛ ውጪ ሁለት ሁሌ ደስተኛ በምንሆንበት ሰዓት ፈጣሪን እንረሳለን ማለት ነው። ምናልባት በፈጣሪ ደስተኛ የሚሆኑ ሰዎች አሉ እነሱን ሳይሆን በምናገኘው ነገር የምንደሰት ፈጣሪን የምንረሳ ከሆነ ግን ትክክል አይደለም ማለት ይቻላል። የምናገኘውን ነገር ደስተኛ መሆን መቻል አለብን በርግጥ ደስተኛ ስንሆን ግን ያገኘነው ነገር በሙሉ በእኛ ስልጣን፣ በእኛ እውቀት እንዳልሆነ ተረድተን የፈጣሪን በረከት፣ የፈጣሪን ይቅር ባይነትና ቸርነት የምናስታውስበት መሆን መቻል አለበት። የምናገኘው ነገር ከዛ ውጪ በራሳችን የምንታበይ ከሆነ እና በራሳችን እንትን ውስጥ የምንገባ ከሆነ ፈጣሪን እንረሳለን፣ ፈጣሪን እናሳዝናለን ማለት ነው እና በአለም ላይ በእርግጥ በአሁኑ ሰዓት ደስታ ጠፍቷል። ጭንቀት የበዛበት ዘመን ነው፣ ደስታ የራቀበት ዘመን ነው፣ አብዛኛው ከፈጣሪ የራቀ ህዝብ በመሆኑ ምክንያት ደስታ ረቆታል ከፈጣሪ ጋር መሆን ነው ደስታን የሚያመጣ፣ ምናልባትም የገንዘብ ብዛት ደስታን አያመጣም፣ የወርቅ የብር ብዛት ደስታን አያመጣም፣ ደስታ ከብር ጋር ትንሽ ቢ ግንኙነት ቢኖረው ደስታ ስላለን ብቻ ግን ብርን ማግኘት ብር ስላለን ብቻ ደስታን ማግኘት አይችልም አንችልም እና ደስታ ሙሉ ለሙሉ ከሀብት ጋር የሚያገናኙ ሰዎች አሉ፣ ስህተት ነው ማለት ነው። ደስታ ከሀብት ጋር አይገናኝም፣ ሀብታም የሚሆኑ ሰዎች ደስተኞች ላይሆኑ ይችላሉ፣ ደሃ የሆኑ ሰዎችም ላያዝኑ ይችላሉ ሁሉም ማለት ነው እና እንደየሰው ሀብታም እና ደሃ ይለያያል። ሀብታሞች ሀብታሞች ደስተኞች ናቸው ብለን መደምደም ስለማይቻል እንደውም ሰሞኑን የአለማችን ሀብታም ኢሎን መስክ ገንዘብ ደስታን አያመጣም የሚል ጽሁፍ ጽፎ አይቻለሁ እና ገንዘብ ደስታን አያመጣም እንግዲህ ከስምንት መቶ ቢሊየን ዶላር በላይ ገንዘብ ያለው ሰው ነው የአለማችን ቁጥር አንድ ሀብታም ነው እና በገንዘቡ ሁሉን ነገር መግዛት እንደማይችል አረጋግጧል። ምንም ነገር ቢሆን በገንዘብ የማይደርቡ ነገሮች አሉ። በገንዘብ የማይደረጉ ነገሮች አሉ ለምሳሌ ህይወትን ማቆየት በገንዘብ የምናደርገው ነገር ሳይሆን ከፈጣሪ የሚመጣ እንትን ስለሆነ በገንዘባችን ህይወታችንን ማቆየት አንችልም እግዚአብሔር ካለ ብቻ ነው መቆየት እና መኖር የምንችለው ማለት ነው እና በአለማችን ላይ በጣም ደስተኛ ከሚባሉ ህዝቦች መካከል የፊንላንድ ዜጎች ቁጥር አንድ ነው ይባላሉ። ፊንላንዶች ከአለም ደስተኛ ከሚባሉ ህዝቦች ቀዳሚዎቹ ፊንላንዶች ናቸው። የደስታቸው ሚስጥር ምንድነው ሲባል እርስ በእርሳቸው ይረዳዳሉ፣ የተቸገሩ ሰዎችን ያግዛሉ፣ ይረዳሉ፣ በእምነታቸው ጠንካራ ናቸውም ይባላል፣ ደስተኞች ናቸው በጠቅላላው የፊንላንድ ዜጎች ደስተኞች ናቸው፣ በጣም ደስተኛ ያልሆኑት ደግሞ አፍሪካ ውስጥ ያሉ ሀገራት ይመስሉኛል። ደስተኛ ያልሆኑት ምናልባት ጥናቱ ቢያዝድ ሊያደርግ ይችላል በእርግጥ የተጠናበትም መንገድ ጥናቱን በደንብ ባላየውም ነገር ግን ሪፖርትድ ከሆነ በኋላ መረጃው ከወጣ በኋላ አይቼዋለሁ።

ዘጠኝ ይላል ዘጠኝ ግዴ ዘጠኝ የአማርኛ ቁጥር ነው እና ዘጠኝ በእንግሊዘኛቸው ናይን የሚል አቻ ትርጉም አለው ናይን በእንግሊዘኛ ናይን በአማርኛ ዘጠኝ ነው እና ስለ ዘጠኝ ሲወራ ዘጠኝ ጋር በተገናኘ ብዙ የሚባሉ ነገሮች አሉ ለምሳሌ አለም ዘጠኝ ናት ይላል እና ይሄ የሚያሳየው ዘጠኝ ቁጥር ጎዶሎ እንደሆነች አስር ቁጥር ግን ሙሉ ነው ተብሎ ነው የሚታሰበው እና አለም ዘጠኝ ናት አስር አትሞላም ይላል እና ዘጠኝ ጎደሎ ክፍተት ያለባት ተደርጋ ትወሰዳለች የዘጠኝ ቁጥር አስር ቁጥር ደግሞ ሙሉ እንደሆነች ተደርጎ ይሄ አለም ዘጠኝ ናት ምናምን የሆነ ነገር ስን ተስፋ ስንቆርጥ ማድረግ ሲሳነን ወይም ደግሞ መጨናነቅ ሳንፈልግ የምንላለን አለም ዘጠኝ ናት እንላለን አለም ዘጠኝ ናት። አስራት ሞላም ይላል እና አለም ዘጠኝ ናት ማለት በርግጥ ሌላ ከጀርባ ሊዳ ትርጉም የኖረው አይኖረው አላውቅም አለም የሚባሉ ፕላኔቶችን ከሆነ ስንት ሰባት ዘጠኝ ፕላኔቶች ነው ያሉት መሰለኝ ዘጠኝ ፕላኔት ኦር ሰባት ዘጠኝ ፕላኔቶች መሰለኝ አሉ እና እነሱን ለመጥቀስ መሰለኝ አለም ዘጠኝ ናት የሚባለው እና ሰባት ወይ ፕላኔቶች መሬት አለ ጁፒተር ማርስ ረስተዋቸው ሙሉን ለመዘርዘር ረስቻቸዋለሁ ግን ምናልባት ዘጠኝ ከሆኑ አለም ዘጠኝ ናት የሚባለው እነዚህን ፕላኔቶች ለማስታወስ ሊሆን ይችላል ወይም ደግሞ ሙሉ አይደለችም ሞልት አታውቅም ጎዶሎ ናት አለም ላይ ስንኖር የምንፈልገው ነገር አይሳካልንም አለም ላይ ስንኖር ሙሉ የሚባል ነገር ሙሉ የጎደሉ ስለሆነ መጨናነቅ የለብንም ለማለት ሊሆን ይችላል ሁለቱም አጠራጣሪ ነገሮች ናቸው ሆኜ እንግዲህ ፕላኔቶቹ አስር ናቸው አይደሉም የሚለውን ማረጋገጥ አልቻልኩም ረስቸዋለሁ እሱን እስኪ እናረጋግጣለን ከዛ ውጪ ስለ ዘጠኝ ሲወራ ኢትዮጵያ ውስጥ እንግዲህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተሳቱ ቅዱሳን የሚባለው አሉ ተሳቱ ቅዱሳን ማለት በግእዝ ዘጠኝ ነው እና ዘጠኙ ቅዱሳን ይባላሉ እና እነዚህ ዘጠኙ ቅዱሳን ወደ ኢትዮጵያ የመጡ በተለይ በአስራ ስድስተኛው ክፍለ ዘመን አካባቢ ከግብጽ ተነስተው ወደ ኢትዮጵያ የመጡ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች የሆኑ በቅድስናቸው እና በጸጋቸው የበቁ ህዝቦችን ለማስተማር ኢትዮጵያን ለማስተማር ከግብጽ ሀገር ከእስክንድርያ ከተማ ተሰደው ወደ ኢትዮጵያ የመጡ ዘጠኙን ቅዱሳን ያመለክታልና እና እነዚህ ቅዱሳን ወደ ኢትዮጵያ የገቡት በሰሜኑ የሀገራችንን ክፍል አካባቢ ነው በትግራይ ማለት ነው በትግራይ እና በኤርትራ በኩል ወደ ኢትዮጵያ ያመጣዋል እና እነዚህ ተሳትቶ ቅዱሳን የሚባሉት ወንጌልን የሚያስተምሩ ወንጌልን የሚሰብኩ ስለ ቤተክርስቲያን ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያስተምሩ የበቁ በእውቀትም በጸጋም ትልቅ ደረጃ የደረሱ ቅዱሳን ናቸው እስካሁን ድረስ እንግዲህ ኢትዮጵያ ውስጥ ጽላት ተቀርጾላቸው ቤተክርስቲያን ውስጥ የሚታወሱ ቅዱሳን ናቸው ማለት ነው እነዚህ ቅዱሳን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚያምኑ ክርስቲያኖች እንደ አርአያ እንደ ሰማዕት እንደ ጻድቅ የሚወስዷቸው ናቸው እነዚህ የቅዱሳት የሚባሉት ማለት ነው በጠቅላላ እንግዲህ ስለ ዘጠኝ ስንዋራ ሌሎችም ትርጉም ዘጠኝ ጋር በተገናኘ የተለያየ ትርጉም የሚሰጡ ሰዎች አሉ ስለ ዘጠኝ ማለት ነው በዋናነት ግን እነዚህ የሚተረጉሙ ነገሮች እንደ አባባልም ከእውነት የራቁ ነገሮችም ሊሆኑ ሊኖሩ ይችላሉ ማለት ነው ከእውነት የራቁ ነገሮች ልንጠቀም እንችላለን አንዳንዶቹ አንዳንዶቹ ሰዎች ደግሞ መረጃን መሰረት አድርጌ እንደምንዋረው ብለው የሚያወሯቸው ስለ ቁጥሮች የሚያወሯቸው ነገሮች ከእውነት የራቁ ሊሆኑ ይችላሉ አሁንም እና በዋናነት ስለ ዘጠኝ ስናዋራ ዘጠኝ ቁጥርን ተከትሎ የሚተረጎም አተጓገሞች አሉ እነዚህ አተረጓጎሞች እውነት ናቸው አይደሉም የሚሉ ብዙ ጥያቄዎች ቢያስነሱም ግን ሰዎቹ ለእያንዳንዱ ቁጥር ትርጉም ይሰጧቸዋል። ሰዎቹ አንዳንድ በቁጥር ተመራማሪ ነን የሚሉ ሰዎች ለቁጥሮች የተለያየ ትርጉም ይሰጧቸዋል እና እነኚህ የሚሰጧቸው ትርጉሞች እውነታነትን እና ሀሰት ናቸው እውነት ናቸው የሚሉትን ምንም አይነት ማስረጃ እስካሁን ድረስ አልተገኘም ግን አብዛኛው ሰው የሚወራው ነገር ትክክል አይደለም ለእያንዳንዱ ቁጥሮች ትርጉማቸው ብዙ የተለየ ነገር የላቸውም የሚባል

መስጊድ መስጊድ እንግዲህ የእስልምና እምነት ተከታዮች ሃይማኖታዊ ስነ ስርዓት የማያካሂዱበት የእምነት ቦታ ነው። ይህ የእምነት ቦታ ብዙ ጊዜ በስልምና እምነት ተከታዮች ዘንድ ትልቅ ክብር የሚሰጠው ነገር ነው። እና መስጊድ አሁን አሁን እንደምንሰማው በስልምና እምነት ተከታዮች። እርስ በእርሳቸው የመከፋፈል እና አንዱን መስጊድ ለአክራሪዎች አንዱን መስጊድ ደግሞ ለነባር ሙስልምና እምነት ተከታዮች የሚሰጡበት ነገር እንዳለ እንሰማለን። እነዚህ አክራሪዎች የሚባሉት እንግዲህ ሽብርተኝነትን የሚደግፉ ከእስልምና እምነት ውጪ የሚከተሉ ሰዎችን በርህራሄ የሚያርዱና የሚጨፈጨፉ ሰዎች ናቸው ማለት ነው። ስምምና እምነትን ካልተከተለ ማረድ ነው ብሎ የሚያምኑ መጥፎ የውሃ ብያ የሚባሉ የእስልምና እምነት ተከታዮች ናቸው። አንደኛዎቹ ሌሎቹ ደግሞ እነ ባሮች እና ከሌሎች ህዝቦች ጋር ተስማምቶ ተከባብሮ የራስን እምነት ብቻ ለማራመድ ፍቃደኛ የሆኑና በዛ በዛ አመለካከት የሚሄዱ ሙስሊሞች አሉና። አሁን አሁን ስለ መስጊድ ሲወራ የውሃ ብያ መስጊድ ነው ወይስ ምናምን ይባላል? እና እነዚህ ውሃ ብያ የሚባሉት ካፌር የተባለውን ወይም የማያምን ሰው ካፌር ይሉታል እነሱ። መግደልና መቁረጥ ጽድቅ ያመጣል ብሎ ስለሚያምኑ እነዚህ ሰዎች አደገኞች እና ወደፊት ለሌላው እምነት ተከታይ ወይም ከእስልምና ውጪ ላለው የህብረተሰብ ክፍል አደገኛና ሽብርተኛ ሊሆኑ የተዘጋጁ ሰዎች ናቸውና። ህብረተሰቡም ተረባርቦ መንግስትም ተረባርቦ እነዚህን አካላት ማጥፋት ያስፈልጋል እነዚህ ሰዎች ካልጠፉ። ከእነሱ ጋር መኖር አይቻልም። ምክንያቱም እነሱ ሰው መግደል ካፌር ወይም የማያምን ሰው መግደል ያጸድቃል ብለው ያምናሉ እና እነሱ ለእምነታቸው ሲሉ የማይገድሉት ሰው የለም ማለት ነው። እና እንኳን አይደለም የእስልምና እምነት ተከታይ ያልሆነውን ስላም ሆኖ ውሃ ብዬ ያልሆነውን እንኳን ለመግደል የሚዘጋጁ ሰዎች ናቸው። ስለዚህ እነዚህን ሰዎች መንግስትም ሌላውም የህብረተሰብ ክፍል ተባብሮ ማጥፋትና ከምድረ ገጽ ማስወገድ ያስፈልጋል። እነዚህ ማለት ሰዎች ሳይሆኑ ሰይጣኖች ናቸው የሰው ደም የሚያስደስታቸው ሰው ሳይሆኑ ሰይጣኖች ስለሆኑ እነዚህን በተባበረ ክንድ ከምርገጽ ማጥፋት ያስፈልጋል። ይህ አመለካከት በሀገራችንም በአለም ደረጃም እንዲጠፋ ካላደረግነው መጨረሻችን ጥሩ ስለማይሆን ሁላችንም በተባበረ እንትን ማጥፋት ማስተካከል ይገባል ማለት ነው። በዚህ በዚህ መንገድ ስለመስጊድ ማውራት ይቻላል። እንግዲህ ስለመስጊድ ስንዋራ ስለመስጊድ ስንዋራ ጎን ለጎን የሚነገረው ነገር ስለ ቤተክርስቲያን ማንሳታችን ግድ ነው። ምክንያቱም በተለይ እኛ ሀገር በመስጊድና በቤተክርስቲያን መካከል ትልቅ የፉክክር መንፈስ የሚታይ ይመስላል። ይሄ ደግሞ አብሮነትን አንድነትን መተሳሰብን የሚያጎድፍ ባል ስለሆነ አንድ ሰው እምነቱን መከተል ያለበት ለሌላ ሰው ብሎ ሳይሆን ለራሱ ብሎ ነው መሆን ያለበት ማለት። እመቱ የሚያዝዘውን ህግና ስርዓት መከተል እንጂ የሌሎችን ለመብለጥ የሌሎችን ለማብሸቅ በዛ መንገድ መሆን የለበትም። እንደዛ ከሆነ አንደኛ የእምነቱን ህግና ስርዓት አይከተልም ማለት ነው። ሁለተኛ በተለያዩ እምነት ተከታዮች መካከል የመፈካከር እና የመጋጨት ነገር ሊፈጠር ይችላል ማለት ነው። ስለዚህ እሱን ለማስወገድ ሁሉም የእምነት ተከታይ የራሱን እምነት እንጂ ስለሌላ ሰው እምነት ማንቋሸሽ የሌሎችን እምነት ጋር ራሱን ማፎካከር ተገቢና ትክክል ያልሆነ ነገሩ ያልሆነ ነገር መሆኑ ታምኖበት ቁጥጥርም እንዲደረግበት እንደዚህ አይነት መንፈሶችም እንዲወገዱና እንዲስተካከሉ አስፈላጊው ወይም የሚመለከተው አካል በትኩረት ሊሰራ ይገባል ማለት ነው። ለዛሬ ያለኝ ነገር ነው አመሰግናለሁ